እንግዲህ የተለያዩ የመዝሙር አይነቶች አሉ። መዝሙር ትወዳለህ ወይ ለሚለው ጥያቄ አዎ መዝሙር እወዳለሁ። እንግዲህ ለምን እንደወደድኩኝ መዝሙር ለምን እንደሚጠቀም፣ የመዝሙር አይነቶች ምን አይነት እንደሆኑ፣ እና መዝሙር ለምን አስፈለገ፣ ለማንስ ይዘመራል የሚሉትን ጥያቄዎች እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ መዝሙር በስንት ይከፈላል፣ መዝሙር ምን ያህል መዝሙራት አሉ፣ ምን አይነት መዝሙር አለ ክፍልፋያቸውስ እንዴት ነው የሚለውን እንየው። እንግዲህ መዝሙር በብዙ አይነት መንገድ ሊከፈል ይችላል አንደኛው የንስሃ መዝሙር አለ የከቨሩ መዝሙር ሊሆን ይችላል ሌላው ደግሞ በመሳሪያው በምንጫወትበት መሳሪያ አንፃር መዝሙር ሊከፈል ይችላል። እንግዲህ መዝሙር የበገና መዝሙር አለ። የከበሮ መዝሙር አለ። የክራር መዝሙር አለ። የማሰንቆ መዝሙር አለ። እና የተመሳሰሉ ብዙ አይነት መዝሙሮች አሉ እንግዲህ እነዚህን አይነት መዝሙሮች አሉ ማለት ነው። ስለዚህ ይሄ መዝሙር ለምንድነው የምንዘምረው ቢባል ደግሞ ይሄ መዝሙር እንግዲህ ለምን አስፈለገ፣ ለምን እንዘምራለን የሚለውን ብናየው ይሄ መዝሙር እንግዲህ ለምን አስፈለገ የሚለውን ብናየው ፈጣሪ አለ። እንግዲህ ሁሉም ሰው የሚያመልከው ነገር አለ። ፈጣሪ የሚባል ወይም አምላክ አለ። ስለዚህ ለእሱ ምስጋና የምናቀርብበት አንዱ መንገድ ነው። ስለዚህ እሱን ለማስደሰት እሱን እሱን ለመማፀን፣ እሱን ለመለመን ስንፈልግ መዝሙር እንዘምራለን ማለት ነው። ስለዚህ መዝሙር በጣም ለአእምሮ እርካታ የሚያስደስት፣ የሚያስደስት ዜማ ያለው፣ ረዣዥም መዝሙር የሆነ አጫጭርም አለ። ስለዚህ እንደ ፍላጎታችን እንደምንወደው አይነት ያንን እንዘምራለን ማለት ነው። ስለዚህ መዝሙር ብዙ ጥቅሞች አሉት። እንግዲህ መዝሙር መዘመር ራሱ አንድ የአእምሮ ደስታን ከፈጣሪያችን ጋር የምንገኝ የምንገናኝበት አንዱ መንገድ ነው ማለት ነው። ስለዚህ መዝሙር መዘመር በጣም ደስ ይላል። እኔም መዝሙር መዘመር እወዳለሁ። እንግዲህ መዝሙር ብዙ ጊዜ ከልጅነት ጀምሬ ስዘምር ነው ያደግኩኝ። እንግዲህ በሰንበት ትምህርት ቤቶች እ በተለያዩ መድረኮች ላይ መዝሙሮች ይዘመራሉ እነዛን ሳዳምጥ፣ እነዛን ስዘምር ቤት ውስጥም ሆኜ ስልክ ከፍቼ በመዝሙር እያዳመጥኩኝ፣ ስራም ቦታ ስሆን መዝሙር አዳምጣለሁ። እና መዝሙር በጣም ደስ ይላል። መዝሙር መዘመር ራሱ በጣም ደስ የሚል ነገር ነው። እና ሁሉም ሰው ቢዘምረው፣ ሁሉም ሰው ፈጣሪን ቢያመሰግን ብዬ አስባለሁ። እና መዝሙር መዘመርና የተለያዩ ጉዳዮች አሉ ማለት ነው። ስለዚህ እነዚህን መዝሙሮች እነዚህን የበገና መዝሙር ቢሆን፣ የከበሮም የማሲንቆም መዝሙር ቢሆን፣ ብንዘምር አሪፍ ነው ብዬ አስባለሁ። ነገር ግን ይሄንን ነገር በከበሮ ስንዘምር አሁን ለምሳሌ በጣም ከስሜት መውጣት የለብንም። ምክንያቱም ወደ ዳንስ ይቀየርብናል ማለት ነው። በጣም እየጨፈርን በጣም እየዘመርን እየዘለልን የምንዘምር ከሆነ፣ ወደ ዳንስ ይቀየርብናል። ስለዚህ ራሳችንን በመግታት ራሳችንን በመቆጣጠር ልንዘምረው ይገባል ማለት ነው። ስለዚህ መዝሙር መዘመር ጥሩ ሆኖ ስለ ከፈጣሪያችን ጋር የሚያገናኘን ሆኖ ሳለ ነገር ግን ዝም ብለን ስሜታችንን ተጠቅመን በየስጋችን ፍላጎት የምናስኬድበት መሆን የለበትም። ምክንያቱም እንግዲህ መዝሙር የፈጣሪ ማመስገኛ አንዱ መሳሪያ ነው እና እሱን ነገር ማበላሸት የለብንም። በስርዓት ሆነን፣ ሰልፍም ከሆነ በሰልፍ ተሰልፈን፣ ቁጭ ብለንም ከሆነ በስርዓት ቁጭ ብለን የምንዘምረው ሊሆን ይገባል እንጂ እየዘለልን እና እየጨፈርን የምንዘምረው መሆን የለበትም ማለት ነው። ስለዚህ አንድ ሰው መዘመር ቢፈልግ እ መድረክ ላይ ከሆነ በስርዓት ቆሞ በስርዓት የተለያዩ ቅርሶችን እያሳየ የተለያዩ ትዕይንቶችን እያሳየ ሊዘምር ይችላል። ነገር ግን፣ እየዘለለና እየጨፈረ ሌላ ጩኸቶችን እየጨመረ ሊዘምረው አይገባም ማለት ነው። ስለዚህ መዝሙር ትወዳለህ ወይ ለሚለው ጥያቄ አዎ መዝሙር እወዳለሁ የሚል መልስ አለኝ።

እንግዲህ የደረሰኝ ጥያቄ ይቅርታ መጠየቅ ቀላል ነው የሚል ጥያቄ ነው። እንግዲህ ይሄንን ስናየው ይቅርታ መጠየቅ እንደሁኔታው ሊለያይ ይችላል። ነገር ግን ይቅርታ መጠየቅ በጣም ቀላል ነገር ነው። ምክንያቱም ምንም ነገር ብንሰራ ምንም ነገር ብንበድል ምንም ነገር ብናደርግ ይቅርታ የሚለውን ቃል ማውጣት በጣም ትንሽ ነገር ነው እና ይቅርታ መጠየቅ በጣም ቀላል ነገር ነው። ስለዚህ ይቅርታ መጠየቅ ለምን አስፈለገ የሚለዉን አስኪ እንይ እንግዲህ ይቅርታ መጠየቅ ለምንድነው የሚያስፈልገው? ይቅርታ መጠየቅ ማለት የተለያዩ ሰዎች ሁለት ሰዎች ለምሳሌ ቢጣሉ እነዛ ሰዎች እንግዲህ ተጣልተው ቢደባደቡ ወይም ደግሞ ቢደባደቡና ከዛ በኋላ አንዱ ተፀፅቶ ተፀፅቶ ያን ሰውዬ በድዬሃለሁ ይቅር በለኝ ለማለት ቢፈልግ ይቅርታ ጠየቀ ይባላል ማለት ነው። ስለዚህ ይቅርታ መጠየቅ ማለት ሰውን ሄዶ የበደሉትን ሰው ይቅር በለኝ በድዬካለው ወይም አጥፍቻለሁ ብሎ መማፀን ማለት ሲሆን እንግዲህ ይቅርታ የሚያስፈልገው ሰውን ከሰው ለማስታረቅ ያስፈልጋል ማለት ነው። ስለዚህ ሰው እንዲታረቅ የተጣላ ሰው እንዲታረቅ የተቀያየመ ሰው እንዲታረቅ ከተፈለገ ይቅርታ አንደኛው መጠየቅ አለበት ማለት ነው። ስለዚህ አንዱ ይቅርታ ሲጠይቅ ግን ሌላውም አብሮ ይቅርታ መቀበል አለበት ማለት ነው። ስለዚህ አንዱ ስለጠየቀ ብቻ ይቅርታ ጥያቄው ብቻ ለውጥ ሊያመጣ አይችልም። ምክንያቱም ይቅርታ ጥያቄው ጥያቄውን ካቀረበ በኋላ ነገር ግን ይቅርታ ተቀባይ ሊኖርው ያስፈልጋል ማለት ነው። ስለዚህ ይቅርታ ተቀባዩም ይቅርታ ማድረግ አለበት ከዚህ በየተነሳ ይቅርታ ተቀባይ እና ይቅርታ ተቀባይና ይቅርታ ጠያቂው ይታረቃሉ ማለት ነው። ከዛ በኋላ ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ እንግዲህ ብዙ በደል ሊኖር ይችላል። እኔ አልበደልኩም የሚል ትዕቢት ካለ እንጂ ከባድ የሚሆነው ሰውየው ላይ ወይም ሁለቱ ሰዎች ላይ ትዕቢት ካለባቸው ወይም እኔ እበልጣለሁ እኔ እበልጣለሁ የሚሉ ከሆነ እንጂ ይቅርታ መጠየቅ የቃላት ልዩነት ነው። እና ቃላትን የመናገር ችሎታችን ደግሞ ከፈጣሪ የተሰጠን ነው እና ከልጅነታችን ጀምሮ የመናገር አቅም አለ ስለዚህ ይቅርታ የሚለው አንድ ቃል ነው ስለዚህ ያን ቃል መናገር በጣም ቀላል ነገር ነው። ነገር ግን ትዕቢት በልባችን ካለ እኔ ምን አገባኝ የሚል ሀሳብ ካለ አይምሮአችን ውስጥ እና የተለያዩ ምን አገባኝነት የሚሉ ጥያቄዎች አእምሮአችን ውስጥ ከመጡብን ያንን የቅርታ መጠየቅ ሊከብደን ይችላል። ነገር ግን ልባችን ትሁት ከሆነ አስተሳሰባችን መልካም ከሆነ ይቅርታ መጠየቅ በጣም ቀላል ነገር ነው። እና ይቅርታ መጠየቅ በጣም ብዙ ጥቅሞች አሉ ምክንያቱም ሀገርን ከሀገር በይቅርታ ማስታረቅ ይቻላል ሰውን ከሰው ቤተሰብን ከቤተሰብ ማስታረቅ ይቻላል ማለት ነው። ስለዚህ ይቅርታ መጠየቅ በጣም እንደውም አሪፍ ነገር ነው ተኮራርፎ ከመቅረት ይልቅ ወይም ተጣልቶ ከመቅረት ይርቅ በይቅርታ ታርቆ አንድ ሆኖ ተስማምቶ መኖር በጣም መልካም ነገር ነው ማለት ነው። ስለዚህ ይቅርታ መጠየቅ በጣም አሪፍ ነገር ነው። ይቅርታ የሚጠይቅ ሰው እንደውም ትልቅ ነው ይባላል እንግዲህ ይቅርታ መጠየቅ በጣም ትልቅነት ነው አዋቂነት ነው መልካምነት ነው ስለዚህ ይቅርታ መጠየቅ በጣም ያስፈልጋል ይቅርታ የሚጠይቅ ሰው ጥሩ ሰው ነው። ስለዚህ ይቅርታ እኛም መጠየቅ አለብን የበደሉንን የበደሉንም ቢሆን የበደልናቸውን ብቻ ሳይሆን የበደሉንም ቢሆን ይቅርታ ብንጠይቃቸው በፈጣሪያችን ዘንድ መልካም ይሆናል ማለት ነው። ስለዚህ ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ? አዎ በጣም ቀላል ነው። ይቅርታ መጠየቅ የቃላት አንድ ቃል ነው እሱን ቃል መናገር ብቻ ነው። ስለዚህ ይቅርታ አድራጊው ነው የሚወስነው እንጂ ይቅርታ መጠየቁ ቀላል ነው ማለት ነው

እንግዲህ አዎ እጅ መጨባበጥ ትወዳለህ ወይ የሚል ጥያቄ ነው የደረሰኝ እጅ መጨባበጥ ትወዳለህ ወይ ለሚለው ጥያቄ እንግዲህ መልስ ሊሆን እሚችለው አዎ እወዳለሁ የሚል መልስ ሊኖረኝ ይችላል። እንግዲህ ከብዙ አይነት መንገድ እናየዋለን እጅ እጅ መጨባበጥ ምንድነው ጥቅሙ እጅ መጨባበጥ? ለምን አስፈለገ እጅ መጨባበጥ ከማን ጋር ነው እምንጨባበጠው የሚሉትን እንግዲህ እነዚህ የመሳሰሉ ጥያቄዎችን እናያለን ማለት ነው። ስለዚህ እንግዲህ እጅ መጨባበጥ ማለት አንድን የአንድን ሰው እጅ ለሰላምታ ዘርግቶ መጨበጥ ሊሆን ይችላል። እንግዲህ እጅ መጨባበጥ ለምን አስፈለገ የሚለውን ስናይ ደግሞ እጅ መጨባበጥ እንግዲህ ከብዙ አንፃር ልናየው እንችላለን አንደኛ የስራ ሂደትን ለማ ሪሌሽንሺፕ ግንኙነትን ለመፍጠር የምናደርገው የእጅ መጨባበጥ ይሆናል። እንግዲህ እጃችን ስንጨባበት እጅን ስንጨባበጥ ምን እናረጋለን ቢባል እንግዲህ አንደኛ ጥሩ ጓደኝነትን እንመሰርትበታለን በሰላምታ እጅ በጅ በመጨባበጥ በመተቃቀፍ እንግዲህ የተለያዩ ሰላምታዎችን ማቅረብ እንችላለን እንግዲህ ከተለያዩ ሰላምታዎች ውስጥ አንዱ እጅ መጨባበጥ ነው። እንግዲህ እጅ ስንጨባበጥ አንደኛ የክብር ምልክት ነው ማለት ነው እጅ መጨባበጥ ማለት የትህትና አንዱ መገለጫ ነው ስለዚህ እጅን እንጨባበጣለን ማለት ነው። ከማን ጋር ነው እምንጨባበጠው ብንባል እንግዲህ የምንጨባበጠው ከስራ ባልደረቦቻችን ጋ ከአለቃችን ጋ ከማህበረሰቡ ጋ ከሁሉም ጋ በቃ ለእኛ አስፈላጊ ከሆነው ሰው ጋ ወይም ደግሞ ሰላምታ ካቀረበልን ሰው ጋ ልንጨባበጥ እንችላለን ማለት ነው። ስለዚህ ሰውን ሳይነቁ በስርዓት መጨበጥ ያስፈልጋል ማለት ነው። ምክንያቱም አንዳንድ ሰዎች እንግዲህ ራሳችን እኔ ንጹህ ነኝ በማለት ሌላውን ሊያንቋሽሹ ይችላሉና ሌላውን አልጨብጥም ያንተ እጅ ቆሻሻ ነው ያንተ ልብስ ቆሽሿል ስለዚህ እኔ ልጨብጠኝ አይገባም የሚል ሀሳብ ማስወገድ አለብን ማለት ነው። ይሄን የትዕቢትም መገለጫ ነው ማለት ነው ስለዚህ ሰውን በትህትና በእጃችን መጨበጥ ያስፈልጋል ማለት ነው። ስለዚህ ሁሉም ሰው ሊጨባበጥ ይገባል ምክንያቱም የሚያስፈልገን ነገር ሲሆን ማለት ነው። ምክንያቱም አሁን ለምሳሌ የሆነ ስራ ብንሰራና ያ ስራ ጥሩ ውጤት ብናመጣ አለቃችን እጃችንን ጨብጦ ሊያበረታታን ይችላል ማለት ነው። ስለዚህ አንዱ እጅ መጨበጥ ማለት አንዱ የማበረታቻ መንገድ ነው ማለት ነው። ስለዚህ ሰው መልካም ሲሰራ እኛ ሰላም ሲለን የዛኔ እጃችንን እጁን በመጨበጥ ልናበረታታው ወይም ደግሞ ሰላም ልንለው ይገባል ማለት ነው። ስለዚህ እጅ መጨባበጥ አንዱ የባህላችን ነው ከድሮ ጀምሮ ከአባቶቻችን የወረስነው ባህላችን ነው ማለት ነው። እጅግ ተጨባብጠን ሰላም መባባል መተቃቀፍ እና መሳሳም እንግዲህ ከድሮ ጀምሮ የመጡ ባህሎቻችን ናቸው ማለት ነው። ስለዚህ እነዚህን ባህሎቻችን ልናጠናክራቸው ይገባል እንጂ ልንተዋቸው አይገባም ማለት ነው። ስለዚህ እጅ መጨባበጥ ትወዳለህ ወይ? ለሚለው ጥያቄ አዎ እጅ መጨባበጥ እወዳለሁ። እጅ መጨባበጥ አንዱ የሰላም መገለጫ ነው አንዱ የፍቅር መገለጫ ነው አንዱ አንድም የ ትህትና መገለጫ ነው ማለት ነው። ስለዚህ እጅ እሚጨባበጥ ሰው ሰላም አለው ማለት ነው በመሃከሉ ፍቅር አለ በመሃከሉ መዋደድ አለ ማለት ነው። ስለዚህ እጅ መጨባበጥ መልካም ነገር ነው እጅ መጨባበጥ ያስፈልጋል ማለት ነው። ስለዚህ ሰው ሁሉ እጅ በመጨባበጥ ሰላምታን ቢለዋወጥ መልካም ይሆናል ብዬ አስባለሁ። ግን ከሩቅ ዝም ብሎ አይቶ ሃይ ሰላም ነው እንዴት ነህ በማለት ብቻ ከምናስቀረው ይልቅ ቀረብ ብለን እጅ በመጨባበጥ በመተቃቀፍ በመሳሳም ብንለዋወጥ ሰላምታውን እጅግ የጠነከረ ሰላምታ ይሆናል ማለት ነው። ስለዚህ እጅ መጨባበጥ ትወዳለህ ወይ? ለሚለው ጥያቄ አዎ እጅ መጨባበጥ እወዳለሁ። አንዱ ይህ የባህላችን መገለጫ ነው ማለት ነው። ስለዚህ እጅ መጨባበጥ እወዳለሁ በሚለው እንሂድ

አዎ እንግዲህ ገንፎ ትበላለሁ ወይ የሚል ጥያቄ ነው? ደረሰኝ አዎ ገንፎ እበላለሁ። እንግዲህ ገንፎ ለምን አስፈለገ የሚለውን ጥያቄ እናያለን። ገንፎ መቼ ይሰራል ገንፎ ከምን ይሰራል? ገንፎ ለምን ያስፈልጋል የሚለውን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ ገንፎ ትበላለህ የሚል ጥያቄ ነው የደረሰኝ አዎ? ገንፎ እበላለሁ ምክንያቱም ገንፎ ለመበላት ነው የሚዘጋጀው ገንፎ ልንበላው የተዘጋጀ የምግብ አይነት ነው። ስለዚህ ገንፎ ሊበላ ነው የተዘጋጀው እና እኔም ሰው ስለሆንኩኝ ገንፎ እበላለሁ ማለት ነው። ስለዚህ እንግዲህ ገንፎ ለምንድነው የሚዘጋጀው ገንፎ ከምንድነው የሚዘጋጀው የሚለውን እናየው? እንግዲህ ገንፎ የሚዘጋጀው ከገብስና ከተለያዩ ጥራጥሬዎች እነዛ ተፈጭተው አንድ ላይ ሆነው ከስንዴ ከፍርኖ ዱቄት እና ከተለያዩ ነገሮች ተቀምመው በቅቤ ታጭቶ በበርበሬ ተደርጎ አንድ ላይ የሚበላ በሳህን ተደርጎ እንደ በደስት ተጥዶ ከዛ በኋላ ወጥቶ ከበሰለ በኋላ የሚበላ አይነት ምግብ ነው። እንግዲህ ይሄ ምግብ የሚበላው በማንኪያ ሲሆን እያንዳንዱ ሰው ሊበላው ይችላል ማለት ነው። ነገር ግን የማይወድ ሰው ካለ ሊተወው ይችላል ነገር ግን አብዛኛው ሰው እንግዲህ ይወደዋል ምግቡን ማለት ነው። ስለዚህ ገንፎ መቼ ይጋጋ መቼ ይበላል መቼ ይሰራል የሚለውን ደግሞ ብናይ እንግዲህ ገንፎ የሚሰራው እናቶች ሲወልዱ በልጅ ሲወልዱ ወይም አራስ ሲሆኑ በዛን ጊዜ ገንፎ ይበላሉ ማለት ነው። ለምንድነው ገንፎ የሚጋገረው በዛን ጊዜ ብንባል ወገባቸውን ስለሚያማቸው ስለወለዱ ለእነሱ መጠገኛ ይሆን ዘንድ ሞቅና ገንፎ ይዘጋጅላቸዋል ማለት ነው። ከዛ ውስጥ እንግዲህ ገንፎን እየበሉ ያሳልፉታል ማለት ነው። ለማህበረሰቡ ለጎረቤቶቻቸውም ገንፎ እየሰሩ ወደ አራሲቱ ቤት ወይም ወደ መጫቲቱ ቤት ያመጣሉ ማለት ነው ይሄ እንግዲህ ባህላዊ የዘመድ ጥይቃ አንዱ መንገድ ነው ማለት ነው። ስለዚህ ገንፎ ይበላል ገንፎ እንግዲህ የሚበላው አራስ ቤት ነው ከዛ በተጨማሪ ደግሞ እንደ ይሁ ባዘቦትም ለቁርስነት ያገለግላል ማለት ነው። ቁርስ ስንፈልግ ያንን ቀላል ስለሆነ ለመስራት ያንን ገንፎ ሰርተን አዘጋጅተን መብላት እንችላለን ማለት ነው። ቤት ውስጥ ስለዚህ እንግዲህ ገንፎ ማለት ከተለያዩ ስራስር ጥራጥሬዎች የተሰራ ከስንዴ ከገብስ ከተለያዩ ነገሮች ተደበላልቆ ተፈጭቶ አንድ ላይ ተሰርቶ የሚበላ ነው። ስለዚህ ገንፎ በጣም የሚጣፍጥ ምግብ ነው። እኔም ከልጅነቴ ጀምሮ ስበላ ያደኩት ምግብ ነው። እና በጣም አሪፍ ምግብ ነው። እና ይሄን ምግብ ብንበላው ራሱ ለወገባችን ጥንካሬ ላሀይልና ሙቀት ሰጪ የሚሆን ምግብ ነው። እና ሰውነታችንን የሚያጠናክር ሰውነታችንን የሚገባ የሚገነባ ምግብ ነው። እና ገንፎ መብላት እወዳለሁ ማለት ነው። ስለዚህ ገንፎ ማንኛውም ሰው ቢበላ አይጎዳም እንደውም ይጠቀምበታል እንጂ ነገር ግን አንዳንድ ሰዎች ገንፎ አይጣፍጥም ገንፎ ለመጫት ብቻ ነው። ገንፎ ለሴቶች ብቻ ነው የሚሉ ሀሳብ ያላቸው አለ ነገር ግን የሀሳብ ውድቅ ነው ማለት ነው። ምክንያቱም ገንፎ እንደ ተለያዩ ምግቦች እንደ ሌላው ምግብ አንድ የምግብ አይነት ነው። እንጂ ለሴቶች ብቻ የሚያገለግል ወይም ደግሞ ለመጫቶች ወይም ለአራሶች ብቻ የሚያገለግል የምግብ አይነት አይደለም። ማለት ስለዚህ ሁሉም ሰው ሊመገበው የሚገባ ሀይልና ሙቀት ሰጪ የሆነ የሚያጠነክር ምግብ ነው ማለት ነው። ስለዚህ ሁሉም ሰው ይሄን ገንፎ እያገነፋ ቤቱ ቢበላው እመክራለሁ ማለት ነው። ምክንያቱም ለጤናም ሆነ ለጥንካሬ አሪፍ ነውና። ስለዚህ ገንፎ ትበላለህ ወይ ለሚለው ጥያቄ? አዎ ገንፎ እበላለሁ ምክንያቱም ይህ ገንፎ ለጤናም ሆነ ለጥንካሬ ወይም ደግሞ ለአይንና ሙቃት ሰጪ ወይም ደግሞ ለተለያዩ ለረሃብም መፍትሄ ነው እና ይሄን ገንፎ እበላለሁ ማለት ነው። ስለዚህ ይህ ገንፎ በጣም ይጣፍጣል ይህን ገንፎ መብላት አሪፍ ነገር ነው ብዬ እመክራለሁ።

እንግዲህ የመጠጥ ውሃን ከየት ታገኛለህ የሚል ጥያቄ ነው? የደረሰኝ የመጠጥ ውሃ እንግዲህ ከብዙ ቦታ ልናገኝ እንችላለን። እንግዲህ የመጠጥ ውሃ። ለምን ያስፈልጋል የመጠጥ ውሃ ከየት ይገኛል? የመጠጥ ውሃ እንዴትስ ይመጣል የሚሉትን ጥያቄዎች በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ የመጠጥ ውሃ ስንት አይነት ውሃ ከሚለው አለ እንጀምር። ስንት አይነት ውሃ አለ? የሚለውን ጥያቄ ብናይ እንግዲህ አንደኛ የልብስ ማጠቢያ ውሃ አለ አንደኛ ሁለተኛ የመጠጥ ውሃ አለ። ሶስተኛ ደግሞ የመተጣጠቢያ እዋ የማጠቢያ የተለያዩ ነገሮችን ማጠቢያ የመኪና ማጠቢያም ሊሆን ይችላል ብዙ አይነት የውሃ አይነት አለ ማለት ነው። እንግዲህ ከሀይቅ ጀምሮ እስከ ውቅያኖስ ከውቅያኖስ ጀምሮ ሀይቅ ሀይቅ ጀምሮ እስከ ወንዞች ድረስ ያሉ ውሃ አሉ። እንግዲህ እነዛ የውሃ አካላት ናቸው። እንግዲህ የሚጠጡ ውሃዎች የትኞቹ ናቸው? ብለን ብናይ እንግዲህ የሚጠጣ ውሃ እንግዲህ አንድ ላይ ትልቅ ወንዝ ተገድቦ ያ ግድብ በኤሌክትሪክ አማካኝነት ወደ ውሃነት ወይም ደግሞ በባምቧ አማካኝነት ወደ በየ ማህበረሰቡ ቤት እየተላከ በቧንቧ ስር ለስር የሚሄድ በመሬት ስር የሚሄድ የውሃ አይነት ነው የምንጠጣው ማለት ነው። ስለዚህ አንደኛው የመጠጥ ውሃ እንግዲህ የቧንቧ ውሃ ነው። ሌላው ደግሞ የሃይላንድ ውሃ ይኖራል ማለት ነው። ስለዚህ የቧንቧ እንግዲህ በየወሩ የምንከፍለው የምንከፍለው እየከፈለን የምንጠጣው በየወሩ የሚላክልን ውሃ አይነት እንግዲህ የቧንቧ ውሃ ይባላል። እንግዲህ በመሬት ስር ነው የሚመጣው በቱቧ አማካኝነት ከሌላ ቦታ ተስቦ ከወንዞችም ወይም ደግሞ ከሀይቅ ተስቦ የሚመጣ ነው። ነገር ግን ያ ውሃ ቀጥታ እንደመጣ አይጠጣም በማጣሪያ ተጣርቶ የተለያዩ ኬሚካሎች ተደርገውበት ከዛ በኋላ ለመጠጥነት ይውላል ማለት ነው። ስለዚህ ያን ውሃ የቧንቧ ውሃ ይበላል ያ ቧምቧ ውሃ እንግዲህ ለመጠጥነት ይውላል በትልቁ በማህበረሰቡ ዘንድ እንግዲህ የቧምቧ ውሃ ነው የሚጠቀመው ማለት ነው። ከዛ በተጨማሪ ደግሞ የሃይላንድ ውሃ አለ። የሃይላንድ ውሃ ማለት ደግሞ ከተለያዩ ምንጮች ከተለያዩ ውሃዎች ላይ ተቀድቶ በሃይላንድ ይታሸግና ኬሚካሎች የተለያዩ እንዲጸዳ ውሃው ንጹህ እንዲሆን የሚደረጉ ኬሚካሎች የተለያዩ ማጣሪያዎች ተጠቅመው አጣርተው በሃይላንድ አሸገው ለገበያ ያቀርቡታል ማለት ነው። ያ ውሃ እንግዲህ ለመጠጥነት ይውላል ማለት ነው። ስለዚህ እኔ የምጠቀመው የሃይላንድ ውሃ ነው እንግዲህ የመጠጥ ውሃን ከየት ታገኛለህ የሚለው ከሃይላንድ ውሃ ነው የምጠቀመው ማለት ነው። ስለዚህ ብዙ አይነት የውሃ አይነቶች ቢኖሩም ነገር ግን እኛ ለይተን የሚጠጣውንና የማይጠጣውን መለየት አለብን ማለት ነው። ምክንያቱም አንዳንድ ሀይቆች ዝም ብለን ሄደን ብንጠጣ ወንዞችን ሄደን ብንጠጣ የከተማ ቆሻሻዎች የተለያዩ ቆሻሻዎች በዝናብ አማካኝነት በአቧራ አማካኝነት በንፋስ አማካኝነት ወደ ባህሩ ስለሚገቡ ባህሩን ያቆሽሹታል ማለት ነው። ስለዚህ ያ ቆሻሻ ካልተጣራና ንጹህ ካልሆነ እኛ ብንጠጣው ያን ቆሻሻውን አብረን ስለምንጠጣው እንታመማለን ማለት ነው። ስለዚህ የምንጠጣውን ውሃ ለይተን ማወቅ ያስፈልጋል ማለት ነው። እንግዲህ የሚጠጡ ውሃዎች የአይላንድ ውሃ እና የቧንቧ ውሃ ተጣርቶ የመጣ ውሃ ወይም የፈላ ውሃ ብንጠጣ አፍልተን ወይም ከፈላ በኋላ አቀዝቅዘን ያንን ብንጠጣው ንጹህ ይሆናል ማለት ነው። ምክንያቱም እዛ ላይ ያሉ ቆሻሻዎች ስለሚሞቱ ስለሚጣሩ ያንን ውሃ ብንጠጣው መልካም ይሆናል ማለት ነው። ነገር ግን ሳናጣራ ዝም ብለን የምንጠጣው ከሆነ የተለያዩ በሽታዎች ሊይዘን ይችላል ማለት ነው። ስለዚህ ከበሽታ ለመራቅ ራሳችንን ከበሽታ ለማራቅ ስንል ንጹህ ውሃ እንጠቀማለን ማለት ነው። ስለዚህ እነዚህን ውሃዎች በአግባቡ አጣርተን በአግባቡም የተለያዩ ማጣሪያዎችን ተጠቅመን አጣርተን ብንጠቀምና ብንጠጣ መልካም ነው ብዬ አስባለሁ። እንግዲህ የመጠጥ ውሃን ከየት ታገኛለህ የሚል ጥያቄ ነው? የደረሰኝ እንግዲህ ይሄን ጥያቄ እኔ በቧንቧ ውሃ በመጠቀም ቧንቧዎች ወይም ደግሞ የ የ የ የ የ ሃይላንድ ውሃ በመጠቀም ነው ብዬ አስባለሁ። ስለዚህ ሌላ ሰውም እንደኔ የቧንቧ ውሃም ቢጠቀም መልካም ነው ብዬ አስባለሁ። እንግዲህ የተለያዩ የውሃ ቧንቧዎች አሉ እንግዲህ እነዛን በመጠቀም ብዙ ጤናማ ህይወትን መፍጠር እንችላለን ማለት ነው። አመሰግናለሁ

አዎ እንግዲህ ከጓደኞችህ ጋር ትገናኛለህ ወይ የሚል ጥያቄ ነው የደረሰኝ። አዎ ከጓደኞቼ ጋር እገናኛለሁ እንግዲህ ከጓደኞቼ ጋር መገናኘት ለምን? አስፈለገ ከጓደኞችህ ጋር መቼ መቼ እንገናኛለን? ከጓደኛስ ማለት ምን ማለት ነው? የሚሉትን ጥያቄዎች እንግዲህ በዚሁ ማየት እንችላለን ማለት ነው። ስለዚህ ከጓደኞችህ ጋር ተገናኛለህ ወይ? ለሚል ጥያቄ እንግዲህ አዎ ከጓደኞቼ ጋር እገናኛለሁ። እንግዲህ ጓደኞች ማለት እነማን ናቸው ጓደኞች እንዴት ይገለጻሉ? የሚሉትን ነኝ እንግዲህ ጓደኞች ማለት የስራ ባልደረቦች ሊሆኑ ይችላሉ። ወይም ደግሞ ከብዙ ከልጅነት ጀምሮ አብሮ የሆነ ወይም ደግሞ በስራ ምክንያት ተዋውቀው ጓደኛ የቅርብ ጓደኛ የሆነ ያ እንግዲህ ጓደኛ ሊባል ይችላል ማለት ነው። እንግዲህ ጓደኝነት ማለት ጥሩ ግንኙነት ያለው ማለት ነው። እንግዲህ ከጓደኝነት ማለት ጓደኝነት ማለት ከብዙ አይነት አንፃር ሊገለጽ ይችላል አንደኛ ከመተሳሰብ አንፃር ከፍቅር አንፃር ከተለያዩ ነገሮች አንፃር ሊገለጽ ይችላል። ስለዚህ ጓደኞቼ ጋር ትገናኛለህ ወይ የሚለው ጥያቄ? አዎ ከጓደኞቼ ጋር እገናኛለሁ። እንግዲህ ከጓደኞቼ ጋር ለምን እገናኛለሁ ቢባል ጓደኞቼ ጋር እንግዲህ አብረን ጊዜ እናሳልፋለን ማለት ነው። እንግዲህ አብረን ጊዜ የምናሳልፈው ከእነሱ ጋር በመጫወት ሊሆን ይችላል ወይም ደግሞ ስራ በመስራት ሊሆን ይችላል ወይም ደግሞ አብረን መት ለመተጋገዝ ይሆናል። እንግዲህ እኔ እነሱ ቤት እሄዳለሁ እነሱ ደግሞ እኔ ቤት ይመጣሉ በቃ ፍቅራችንን እንገላለጻለን ማለት ነው። እንግዲህ ጓደኝነት ማለት ለመፈጥኖ ደራሽ ማለት ነው። እንግዲህ ጓደኝነት ማለት መስታወት ማለት ነው። እኔ ላይ ያለውን ስህተት እኔ ላይ ያለውን ቆሻሻ እኔ ላይ ያለውን ችግር እሱ ይነግረኛል ማለት ነው። እኔ ደግሞ እሱ ላይ ያለውን እነግረዋለሁ ማለት ነው። ስለዚህ ጓደኛ ማለት መስታወት ነው። እንግዲህ ከዛ በመቀጠል ደግሞ ጓደኝነት ማለት ጓደኝነት ማለት እንግዲህ በብዙ መንገድ ሊገለጽ ይችላል። ጓደኝነት ማለት ራሱን አሳልፎ ሊሰጥ የሚችል ላንተ ራሱን አሳልፎ ሊሰጥ የሚችል አንድ ሰው ማለት ያ ማለት ጓደኛ ማለት ነው። እንግዲህ ጓደኝነት ማለት ከብዙ አንፃር ሊታይ ይችላል። እንግዲህ ጓደኝነት ማለት ደግሞ ለምን አስፈለገ? ጓደኛ መሆን ከተባለ ደግሞ ጓደኛ ችግርን የሚፈታ አንተ ሲያቅትህ ሌላውን የሚፈታ ችግር ሲደርስብህ ችግርህን የምታዋየው ደስታ ሲኖርህ ደስታን የምታካፍለው የሆነ ጓደኛ ያስፈልግሃል ማለት ነው። ያ ጓደኛ በደስታም ጊዜ በችግርም ጊዜ ከጎንህ የሚሆን ያ ማለት እንግዲህ ጓደኝነት ማለት ነው። ስለዚህ ጓደኝነት ማለት ፍቅር ነው። ጓደኝነት ማለት መተሳሰብ ነው። ጓደኝነት ማለት የሰላም ምልክት ነው ማለት ነው። እንግዲህ ሰላም ካለ ጓደኝነት አለ ሰላም ካለ ፍቅር አለ ማለት ነው። ስለዚህ ጓደኝነት ማለት እንግዲህ የፍቅር መገለጫው አንዱ ነው ከሰው ጋር የምንግባባበት ከሰው ጋር የምንተዋወቅበት አንዱ መንገድ እንግዲህ ጓደኝነት ነው ማለት ነው። ስለዚህ ጓደኞቼ ጋር መገናኘት አሪፍ ነው። ጓደኞቼ ጋር ጊዜ ማሳለፍ ጓደኞቼ ጋር መጫወት ጓደኞቼ ጋር ችግርም መፍታት የነሱን መረዳት ያንተንም እንዲረዱ ማድረግ እና የተለያዩ ሀሳቦችን አቅርቦ ስለ ስራ ማውራት ስለተለያዩ ሀሳቦች ስለ አለም ላይ ስለሚከሰቱ ነገሮች መነጋገር። ስለ ሃይማኖትም ቢሆን ስለ ሃይማኖት መረዳዳት ስለነዛም ስለነዛም እያደረጉ ማውራት ጓደኝነትን ማጠንከር ያስፈልጋል ማለት ነው። ጓደኝነትን ስናጠነክረው ምን እናገኛለን? ቢባል እንግዲህ ጓደኝነታችን ጠንካራ ከሆነ ጓደኝነታችን ጥሩ ከሆነ መተሳሰብ ይኖራል ማለት ነው። መተሳሰብ አለ ማለት ደግሞ እኔ ችግር ሲደርስብኝ እሱ ይፈታልኛል ማለት ነው። እንግዲህ በደስታም በሀዘንም ጊዜ የምንገናኝ በሁሉም ሰዓት የምንረዳዳ የምንተባበር የምንረ የምንተጋገዝ ሊሆን ይገባል ማለት ነው። ስለዚህ ጓደኝነት የጥሩ ሰው በገለጫ ነው ማለት ነው። ስለዚህ ጓደኝነት እንግዲህ ጓደኞችህ ጋር ትገናኛለህ ወይ እና የተባለው ጥያቄው? ጓደኞቼ ጋር አወ እገናኛለሁ እነሱ ጋር የምገናኘው ግንኙነታችንን ለማጠንከር ግንኙነታችንን ከፍ ለማድረግ ግንኙነታችንን ደግሞ የበለጠ ለማጠንከር ከእነሱ ጋር እጅ ስትጫወት እገናኛለሁ ማለት ነው። ስለዚህ ጓደኝነት በብዙ መንገድ ሊገለጽ ይችላል። ጓደኝነት ሰላም ነው ጓደኝነት ፍቅርነው ጓደኝነት መስተሳሰብነው ማለት ነው። አመሰግናለሁ

ዛሬ እንግዲህ የአየር ሁኔታው እንዴት ነው የሚለው ጥያቄ ነው የደረሰኝ እንግዲህ የአየር ሁኔታ ማለት ማለት ነው። የአየር ሁኔታው ስንት አይነት የአየር ሁኔታ አለ? እና ዛሬ የአየር ሁኔታው እንዴት አይነት ነው የሚሉትን በዚሁ አያይዘን ለማየት እንሞክራለን። እንግዲህ ዛሬ የአየር ሁኔታው እንዴት ነው የሚል ጥያቄ ነው የደረሰኝ የዛሬው የአየር ሁኔታ እንግዲህ ሞቃታማ ነው። እኛ ጋር ሞቃታማ ነው እንግዲህ የአየር ሁኔታዎች ስንት አይነት ናቸው ከሚለው መጀመሪያ እንጀምር። እንግዲህ የአየር ሁኔታ ብዙ አይነት ናቸው። ከነዛም ውስጥ እንግዲህ አንዱ ሞቃታማ የአየር ሁኔታ አለ። ብርዳማ የአየር ሁኔታ አለ። ቀዝቃዛ የአየር ሁኔታ አለ። ደግሞ ዝናባማ የአየር ሁኔታ አለ ነፋሻማ የአየር ሁኔታ አለ እንግዲህ እነዚህ ሁሉ የአየር ሁኔታዎች ናቸው ማለት ነው። ስለዚህ ሞቃታማ የአየር ሁኔታ ማለት በጣም ፀሀይ የበዛበት በጣም የሚያቃጥል በጣም ሀሩር የሆነ ያን ጊዜ ሞቃታማ ነው እንላለን ማለት ነው። ከዛ በመቀጠል ደግሞ ቀዝቃዛ አለ ቀዝቃዛ ማለት ደግሞ በጣም ወርጭ የሆነ በጣም የሚበርድ በዛ ላይ ደግሞ ቅዝቃዜ ያለበት ከሆነ ቀዝቃዛ እንለዋለን ማለት ነው። ብር ነፋሻማ ማለት ደግሞ ሞቃትም ሳይሆን ቀዝቃዛም ሳይሆን መካከለኛ ሲሆን ነፋሻማ የአየር ሁኔታ ይባላል ማለት ነው። ከዛ በመቀጠል ደግሞ ዝናባማ የአየር ሁኔታ አለ ዝናባማ የአየር ሁኔታ ማለት ደግሞ ዝናብ የሚዘንብበት ወቅት ማለት ነው። ዝናብ እየዘነበ እያለ ዝናብ አይለኛ ዝናብ በሚዘንብ ጊዜ ያን ጊዜ ዝናባማ የአየር ሁኔታ እንለዋለን ማለት ነው። እንግዲህ እኔ ያለሁበት ቦታ አሁን ላይ ነፋሻማ የአየር ሁኔታ ያለበት ቦታ ነው እንግዲህ ይሄ የአየር ሁኔታ። ንፋስ ያለበት በትንሹ ንፋስ ያለበት ነገር ግን ፀሀዩን በጣም የማያቃጥል ቅዝቃዜውን በጣም የማይሰማ መካከለኛ የሆነ የአየር ሁኔታ ነው ያለው ማለት ነው። ስለዚህ ይህ የአየር ሁኔታ እንግዲህ ብዙ ጥቅሞች አሉት እንግዲህ የአየር ሁኔታዎች በጣም ሞቃታማ ከሆነ ለሰው ልጅ ጠቃሚ አይደለም ምክንያቱም የሰውን ልጅ ያደክማል ፀሀዩ ያቃጥላል ስለዚህ የሰውን ልጅ በጣም ያስቸግራል ማለት ነው። እንግዲህ እንደዛውም ደግሞ በጣም ቀዝቃዛ ከሆነ ለሰው ልጅ ምቹ አይደለም ማለት ነው። ምክንያቱም የሰዎች ልጅ ሞቃትንም ቅዝቃዜንም መቆጣጠር አይችሉም ስለዚህ ለሰው ልጅ የሚስማማው መካከለኛ ሙቃት ያለበት ቦታ ነው። እና በጣም ቀዝቃዛ ከሆነ በጣም ደግሞ ሞቃት ከሆነ የሰው ልጅ ሊቋቋመው አይችልም ማለት ነው። እንግዲህ ይሄንን ስናይ ነፋሻማ ወይም ደግሞ መካከለኛ የአየር ሁኔታን ስናይ ለሰዎች ልጅ ተስማሚ ለአዘር ተስማሚ ለእጽዋት ተስማሚ ለእንስሳትም ሆነ ለተፈጥሮ ሁሉ ተስማሚ የሚሆነው መካከለኛ ሙቀት ያለበት ቦታ ላይ ስንኖር ነው ማለት ነው። እንግዲህ የዛሬው የአየር ሁኔታ እንግዲህ ነፋሻማ መካከለኛ የሙቀት አይነት ያለበት ቦታ ነው። እንግዲህ ይሄ ቦታ እንግዲህ በሰዎች ዘንድ የሚመረጥ ብዙ ሰዎች ለመኖሪያነት የሚጠቀሙበት ቦታ ነው። እንግዲህ ብዙ ሰዎች ሰፍረው ይገኛሉ በዚህ አካባቢ ብዙ ማህበረሰቦች ለመኖሪያነት ይጠቀሙታል ማለት ነው። ምክንያቱም አየሩ ምቹ ነው በጣምም አይሞቅም በጣምም አይቀዘቅዝም ስለዚህ ለመኖሪያነት ምቹ ነው ማለት ነው። እንስሳትም እፅዋትም በዚህ ቦታ በደንብ ይበቅላሉ በደንብ ስለሚበቅሉ ደግሞ እጽዋት ከበቀሉበት ብዙ እጽዋት ካሉበት ዝናብ የመሳብ አቅም አላቸው እና እነሱ ደግሞ ዝናብ በየጊዜው በየወቅቱ ሳይቆራረጥ እንዲዘንብ ያደርጋሉ ማለት ነው። ስለዚህ የአየሩ እየተመጣጠነ ይሆናል ማለት ነው። ነገር ግን ሞቃታማ ወይም በጣም ቀዝቃዛ ከሆነ ለሰዎች ልጆች ለመኖሪያነት ምቹ አይደለም ስለዚህ የሰው ልጆች ያን ቦታ አይመርጡትም ማለት ነው። ስለዚህ እጽዋትም ለመኖር ያቅታቸዋል እዛ ቦታ ላይ ስለዚህ ዝናብም በብዛት አይኖርም ስለዚህ ሞቃታማና በረሃ አካባቢ ይሆናል ማለት ነው። ስለዚህ ዛሬ የአየር ሁኔታው እንዴት ነው ለሚለው ጥያቄ የአየር ሁኔታው መካከለኛ ሙቀት ያለበት መካከለኛ ቅዝቃዜ ያለበት ነፋሻማ የሆነ የአየር ሁኔታ አለው ማለት ነው። ስለዚህ ይሄን የአየር ሁኔታ ለሰዎች ልጆች ተስማሚ ለማህበረሰቡ ተስማሚ ለአኗኗር ምቹ የሆነ የአየር ሁኔታ ነው ማለት ነው። ስለዚህ የዛሬው ጥያቄ የአየሩ ሁኔታ እንዴት ነው ለሚለው የአየሩ ሁኔታ ነፋሻማ ደስ የሚል ለመኖር ተስማሚ የሆነ የአየር ሁኔታ ነው ማለት ነው

እንግዲህ የደረሰኝ ጥያቄ ጊዜህን በደንብ ታስተዳድራለህ ወይ የሚል ጥያቄ ነው አዎ ጊዜየን በደንብ አስተዳድራለሁ እንግዲህ ጊዜም አስተዳደር ማለት ምን ማለት ነው ጊዜ እንዴት ይስተዳደራል? ጊዜ ማለትስ ምን ማለት ነው? የሚሉትን በዚሁ አጋጣሚ ለማየት እንሞክራለን እንግዲህ ጊዜ ማለት ሰዓት ማለት ነው እንግዲህ የተሰጠኝ ጊዜ ለሰው ልጅ የተሰጠው ጊዜ በጣም አጭር ነው። ምክንያቱም እዚህ አለም ላይ ከመጣንበት ጀምሮ እስከምንሄድበት ያለው ጊዜ ያለው ጊዜ በጣም አጭር ነው ያም ቢበዛ ሰማንያ አመት ከዛ በላይ ሊሆን አይችልም ማለት ነው ስለዚህ ያን ጊዜ በአግባቡ መጠቀም አለበት ምክንያቱም በዛ ውስጥ ብዙ የምናሳካቸው ነገሮች አሉና። ከእነዚህም ውስጥ መጀመሪያ ትምህርት እንማራለን፤ ከዛ ከትምህርት በኋላ ደግሞ እንመረቃለን፤ ከተመረቅን በኋላ ወደ ስራ አለም እንገባለን፤ ቤተሰብ እናስተዳድራለን ከዛ በኋላ ደግሞ የእርጅና ዘመን አለ፤ የመጦሪያ ዘመን አለ እና ይሄን ሁሉ ማስኬድ አለብን እና ይሄን ደግሞ ለማስኬድ ገንዘብ ያስፈልገናል እንግዲህ የሰው ልጅ ያለ ገንዘብ ሊኖር አይችልምና የሰው ልጅ ፍላጎቶች የሚሟሉት በገንዘብ ነውና የሰው ልጅ ሁኔታውን ሁሉ ሊያሟላ የሚችል ሊያሳካ የሚችለው ፍላጎቱን ሁላ በገንዘብ ነውና ገንዘብ ያስፈልጋል ስለዚህ ገንዘብ ለማግኘት ጊዜን በአግባቡ መጠቀም ያስፈልጋል ማለት ነው ስለዚህ ጊዜን በአግባቡ ስንጠቀም እንዴት እንጠቀማለን ስንል እንግዲህ ጊዜን በአግባቡ ለመጠቀም መጀመሪያ እቅድ ማውጣት አለብን በየእለቱ ምን ማድረግ እንዳለብን በየሳምንቱ ምን ማድረግ እንዳለብን በየወሩ ምን ማድረግ እንዳለብን በየአመቱ ብሎም ለአስር እና ለአምስት አመት እቅድ ማውጣት አለብን ማለት ነው ስለዚህ ይሄን እቅድ አውጥተን ይሄን ነገር አስተካክለን ስናበቃ ያንን በተግባር ማዋል አለብን ማለት ነው ነገር ግን ያንን በተግባር የማናውለው ከሆነ ከንቱ ልፋት ነው መሮጥ ስለዚህ ጊዜን በደንብ በአግባቡ መጠቀም ማለት ጊዜን በእቅድ አውጥቶ በእቅድ አውጥቶ ያን እቅድ በተግባር ላይ መዋል ማለት ነው ስለዚህ ያ ጊዜህን በደንብ ታስተዳድራለህ ወይ ለሚለው አዎ በደንብ አስተዳድራለሁ ምክንያቱም ጊዜዬን በእቅድ አውጥቼ በእቅድ ነው የምመረው ማለት ነው ህይወቴ የሚመራው በእቅር ስለሆነ ጊዜዬን በአግባቡ ለመጠቀም እሞክራለሁ ሙሉ ለሙሉ ጊዜዬን በአግባቡ መጠቀም አይቻልም ምክንያቱም የተለያዩ ችግሮች ስለሚያጋጥሙ የሰው ልጅ እስከዋን ድረስ ችግር አያጣንም እና ያንን ችግር ስንጋፈጥ ግን እስከቻልነው ድረስ መሞከር አለብን እንጂ መተው የለብንም ማለት ነው ስለዚህ የተለያዩ ችግሮች ሊያጋጥሙን ይችላሉ የተለያዩ አለመመቻቸት ሊያቀጥሙን ይችላል ያንን እንደ ሁኔታው እያስተናገድን ልናሳልፈው ይገባል ማለት ነው ስለዚህ ጊዜን በደንብ በደንብ ታስተዳድራለህ ወይ ለሚለው ጥያቄ አዎ በደንብ አስተዳድራለሁ የሆነን መልስ የማለት ነው እንግዲህ ጊዜን እንዴት እንጠቀማለን ጊዜ ማለትም ማለት ነው ሲባል ጊዜ ማለት እንግዲህ ጊዜ ማለት እንግዲህ ከቀን ወደ ቀን ከእለት ወደ እለት የሚያድግ የሚሄድ የማያቋርጥ መሄድን የማያቋርጥ እኛን ግን እዛው ባለንበት የማንሰራ ከሆነ እዛው ቁጭ ብለን የምንቀርበት ነው ስለዚህ ጊዜ አይቆምም ጊዜን ደግሞ በአግባቡ መጠቀም አለብን ማለት ነው ጊዜ ወርቅ ነው ይላሉ አባቶቻችን እንግዲህ ጊዜን በደንብ መጠቀም ያስፈልጋል ማለት ነው ጊዜን ካልተጠቀምነበት ግን ህይወታችን ካንቱ ነው የሚቀረው ማለት ነው ምክንያቱም የፈለግነውን ነገር ማሳካት አንችልም ያሰብነውን ነገር መሆን አንችልም ማለት ነው ስለዚህ ያሰብነውና የሆንነው የምንፈልገውን ለመሆን ለማሳካት ጊዜን በደንብ በአግባቡ መጠቀም ያስፈልጋል ማለት ነው እንግዲህ ጊዜን በደንብ የሚጠቀም ሰው ባለሀብት ሊሆን ይችላል በህይወቱ ደስተኛ ሊሆን ይችላል የተለያዩ እርካታዎችን ሊያገኝ ይችላል ስለዚህም የሰው ልጅ እንግዲህ በዚህ አለም ለመኖር የመጣው እንግዲህ ጊዜን ተገን አድርጎ ነው እና ያን ጊዜ በአግባቡ ካልተጠቀመ ህይወቱ ይበላሻል ማለት ነው ስለዚህ አልባሌ ቦታ ላይ ልንወርቅ እንችላለን ጊዜም በአግባቡ ካልተጠቃንበት ብዙ ቦታ ላንደርስ እንችላለን ማለት ነው ስለዚህ ጊዜም በደንብ ታስተዳድራለህ ወይ ለሚለው ጥያቄ አዎ ጊዜህን በደንብ አስተዳድራለሁ የሚል መልስ አለኝ

በመታጠቢያ ቤት ውስጥ ትዘምራለህ ወይ? የሚል ጥያቄ ነው ደረሰኝ እንግዲህ በመታጠቢያ ቤት ውስጥ መዘመር ይቻላል ወይ ወይስ አይቻልም የሚለውን ጥያቄ በዚሁ እናያለን በመታጠቢያ ቤት ውስጥ ለምን ይዘመራል የሚኖለውን መዘመር ማለት ምን ማለት ነው መታጠቢያ ቤትስ ማለት ምን ማለት ነው የሚሉትን ጥያቄዎች በዚሁ አጋጣሚ ለማየት እንሞክራለን እንግዲህ በመታጠቢያ ቤት ውስጥ ትዘምራለህ ወይ? ነው ጥያቄው አዎ በመታጠቢያ ቤት ውስጥ መዘመር ይቻላል ምክንያቱም የተለያዩ ፈተናዎች ሊያጋጥሙን ስለሚችሉ የተለያዩ መሰናክሎች ሊያጋጥሙም ይችላሉ ስለዚህ ሰይጣንን ለማባረር ሰይጣንን ከዛ ለማራቅ እንዘምራለን ማለት ነው አንድም አንድም ደግሞ ለመደሰት ሊሆን ይችላል በመታጠቢያ ቤት ውስጥ ደስ ይለናል እየታጠብን ንጽህናችንን እያወጅን እንታጠባለን ማለት ነው እንግዲህ መታጠቢያ ውስጥ መዘመር ማለት ማለት ነው መታጠቢያ ቤትስ ማለት ማለት ነው የሚለውን ብናይ ደግሞ መታጠቢያ ቤት ማለት እንግዲህ ሰውነታችንን ሲቆሽሽ ሰውነታችን ሲቆሽሽ ያንን ቆሻሻ የምናጸዳበት ገላችንን የምንታጠብበት ሻወር የምንወስድበት አንድ ቦታ ነው ማለት ነው እንግዲህ ያ መታጠቢያ ቤት በደንብ የተዘጋጀ በደንብ እየተሰራ ውሃው በወደብ በመሬት ውስጥ እንዲህ ተደርጎ የተስተካከለ እንግዲህ በዛ ላይ ከላይ ቧንቧ እየፈሰሰልን እኛ ደግሞ በደንብ ሰውነታችንን እያሸን እየታጠብን እያጸዳን የምንዘምረው ዝማሬ ነው እንግዲህ ያ በመታጠቢያ ቤት ውስጥ ትዘምራለህ ወይ? የሚለው ጥያቄ አዎ በመታጠቢያ ቤት ውስጥ መዘመር በጣም ደስ ይላል ነገር ግን በጥንቃቄ ልንዘምር ይገባል ምክንያቱም እዛ በመታጠቢያ ቤት ውስጥ ሳሙና አለ ሳሙናው እንግዲህ አኩርፈን በሰውነታችን ላይ እናደርገዋለን ያን ጊዜ መሬቱን ይነካዋል ሰራሚክ ከሆነ መሬቱ ያን ጊዜ ያንሸራትተናል ማለት ነው እንግዲህ አስተውለን የማንታጠብ ከሆነ ወድቀን ጉዳት ላይ ሊደርስብን ይችላል ማለት ነው ስለዚህ እንዳንወድቅና እንዳንንሸራተት በአግባቡ ተጠንቅቀን መቆም ይገባናል ከዛ በኋላ ደግሞ የምንዘምር ከሆነም ድምጻችንን በጣም ሳናወጣ ሰውን ሳንረብሽ ቀስ ብለን በመጠኑ ልንዘምር ይገባል ማለት ነው ምክንያቱም ሌላ ሰዎች ስራ እየሰሩ ሊሆን ይችላል ያን ስራ ልናበላሽባቸው እንችል ይሆናል ስለዚህ ድምፃችንን ቀስ አድርገን በጣም ሳናጎላ ለራሳችን በሚሰማ መልኩ ብንዘምር መልካም ነው ብዬ አስባለሁ እንግዲህ መዘምር በጣም ደስ የሚል ነገር ነው መታጠቢያ ውስጥ በተለይ መዘመር ይቻላል እንግዲህ አንዳንድ ልጆች በተለምዶ ከልጅነታቸው ጀምሮ በመታጠቢያ ውስጥ ሲታጠቡ ይዘምራሉ ማለት ነው እንግዲህ ያ መጥፎ ነገር አይደለም በመታጠቢያ ቤት ውስጥም ማመስገን ይቻላል እንግዲህ ፈጣሪን መታጠቢያ ቤት ውስጥም ሆኖ ማመስገን ይቻላል እና ሰዎች እንደ ፍላጎታቸው ሊያመሰግኑ ይችላሉና እንግዲህ በመታጠቢያ ቤት ውስጥ ብንዘምር መልካም ነው ብንዘፈንም መዝፈንም ይቻላል ማለት ነው ስለዚህ ያን ጊዜ መንፈሳችን ይታደሳል ማለት ነው እንግዲህ ስንዘምር ንጽህናችን ንጽህናችንን አውቀን ንጹህ ሆነን የምንወጣበት ቦታ ነውና ያ ቦታ ቆሻሻችን አስወግደን የምንወጣበት ቦታ ነውና እዛ ቦታ ላይ ብንዘምር ብንደሰት ደስ ይላል ማለት ነው ስለዚህ አንድ ሰው ገላውን ሲታጠብ ወይም መታጠቢያ ቤት ውስጥ መዘመር ይችላል ማለት ነው ስለዚህ አንዳንድ ሰዎች ነገር ግን መታጠቢያ ውስጥ ውስጥ መዘመር አይቻልም ይላሉ ለምን ሲባል ምክንያቱም ያ ሰውዬ ተንሸራቶ ሊወድቅ ይችላል የሚዘምረውን ሀሳብ ላይ ሆኖ ሌሎችን ሊረብሽ ይችላል የሚል ሀሳብ ያነሳሉ ነገር ግን ይህ ሀሳብ ውድቅ ነው ማለት ነው ምክንያቱም ይሄ ሀሳብ ውድቅ የሚሆንበት ምክንያት ቀስ ብሎ መዘመር ይችላል ሰውየው ቀስ ብሎ ተረጋግቶ በጽሞና ሆኖ ቢዘምረው ያን ዝማሬ መጥፎ አይሆንበትም ማለት ነው ስለዚህ አንድ ሰው ቢዘምርና ቢደሰት መታጠቢያ ቤት ውስጥ ሆኖ ሻወር እየወሰደ ገላውን እየታጠበ በደንብ እያሸ ሳሙና እየቀባ ቢታጠብና ቢነጻ ከቆሻሻነቱ መልካም ነው ብዬ አስባለሁ ስለዚህ ይህንን በመታጠቢያ ቤት ውስጥ ትዘምራለህ ወይ? የሚለውን ጥያቄ አዎ በመታጠቢያ ቤት ውስጥ እዘምራለሁ በሚል መልስ እመልሳለሁ ምክንያቱም መታጠቢያ ቤት ውስጥ ደስታ አለ ምክንያቱም ከቋሻሻነታችን የምንነጻበት ከእድፋችን የምንላቀቅበት ቦታ ነው እና ይሄን ቦታ እንደውም ብዙ ጊዜ ልንዘምርበት የሚገባ ቦታ ነው ብዬ አስባለሁ ማለት ነው ስለ አዳመጣችሁኝ

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ወይ የሚል ጥያቄ ነው የደረሰኝ? አዎ እንግዲህ ዝርዝር መጽሐፍ ያስፈልጋል ዝርዝርም እጽፋለሁ እንግዲህ ይሄን ዝርዝር ለምን እጽፋለሁ ለምን አስፈለገ ዝርዝር ባልጽፍስ ምን ችግር አለው የሚሉ ሀሳቦችን እንግዲህ በዚህ ውሃ አጠቃለህ እናያለን ማለት ነው። እንግዲህ ወደ ዞር ከመሄድህ በፊት ዝርዝር ትጽፋለህ ወይ ለሚለው ጥያቄ አዎ? ዝርዝር እጽፋለሁ እንግዲህ ዝርዝር ለምንድነው የምጽፈው። ዝርዝር የሚጻፈው እንግዲህ የጥለያዩ ትእዛዛትን ልታዛዝ እችላለሁ እንግዲህ የጥለያዩ እቃዎችን ላመጣ ስለሚሄድ እንዳይጠፋብኝ ወይም እንዳልዘነጋው ወይም እንዳብረሰው እነዛን እነዛን ዝርዝሮች በጽሁፍ ይዤ በስክርቤቱ እያንዳንዱን ዝርዝር እያንዳንዱን ነገር እያንዳንዱን ሀሳብ በዝርዝር ጽፌ ወደዛ ወደ ሱቁ እሄዳለሁ ማለት ነው። ምክንያቱም ያ ሱቅ ሩቅ ቦታ ሊሆን ይችላል ያን ሱቅ የማገኘው ብዙ ቀናት ተጉዤ ሊሆን ይችላል። ስለዚህም የታዘዝኩትን ነገር የታዘዝኩትን ሁኔታ የታዘዝኩትን እቃዎች ልዘነጋቸው ስለምችል በተለያዩ አጋጣሚዎች ልረሳቸው ስለሚችል እነዛን ሀሳብ ዝርዝሮች ወይም እቃዎችን በሶፋ አስፍሬ መያዝ አለብኝ ማለት ነው። ስለዚህም እነዛን እቃዎች በጽሁፍ በስክርቢቶ ሰፊ በወረቀት ይዤ መውደድ አስፈልገኛል ማለት ነው። እንግዲህ እነዚህ ዝርዝሮች ስትጽፍ መጀመሪያ ከአንድ ጀምር እስከ እስከ የሚያልቅ ድረስ ዝርዝሩ መጽሐፍ አለብኝ ማለት ነው። በቅደም ተከተል መጽሐፍ አለብኝ ነገር ግን በቅደም ከተከተልኩ ካልጻፍኩት ሊዘበራረቅብኝ ይችላል ማለት ነው። የትኛውን ገዝቼ የትኛውን እንደተውኩት የትኛውን ገዝቼ የትኛውን እንዳልገዛሁት ይጠፋብኛል ማለት ነው። ስለዚህ እነዛን ዝርዝሮች ለመለየት ቴክ ማድረግ አለብኝ ማለት ነው። እያንዳንዱ ላይ እያረንኩኝ እያረንኩኝ ገዛሁትና እየለየሁ እየለየሁ ሁሉንም ገዝቼ በአንድ ላይ ወደ ቤት መመለስ እችላለሁ ማለት ነው። ስለዚህ ወደ ዙሪያ ከሚሄድ በፊት ዝርዝር እጽፋለሁ እነዛን ዝርዝር የጻፍኳቸውን ዝርዝሮች በአግባቡ ይዤ እንዳይጠፋብኝ በቦርሳዬ አድርጌ እይዛቸዋለሁ ከያዝኳቸው በኋላ ወደ ገበያው እሄዳለሁ ማለት ነው። እንግዲህ ገበያ ውስጥ ብዙ ነገር ያጋጥመኛል እንግዲህ ሌባም ሊያጋጥመኝ ይችላል። የተለያዩ ነገሮች ላጋጥሙን ችራብህ ስለዚህ እነዛን ነገሮች ቦርሳዬን እንዳሰርኩኝ የተለያዩ ስርጌንም የተለያየ እቃዎችን እንዳልሰረቅ በጥንቃቄ እየያዝኩ እየመዘገብኩ እሄዳለሁ ማለት ነው። ስለዚህ እነዛን እቃዎች እነዛን እነዛን ሁኔታውን ለማስኬድ ዝርዝሮችን እጽፋለሁ ማለት ነው። ስለዚህ እነዛን ዝርዝሮች ከማን እጽፋለሁ የሚለውን ብናይ እንግዲህ እነዛን ዝርዝሮች ልጽፍ የምችለው ከቤተሰብ ሊሆን ይችላል። ቤተሰቦቼ የሚያዘኝን ነገሮች የሚፈልኩትን ነገሮች ልብስም ሊሆን ይችላል ጫማም ሊሆን ይችላል የተለያዩ የቤት እቃዎች ሊሆኑ ይችላሉ። እነዛን እንግዲህ በዝርዝር ጽፌ መሄድ ያስፈልገኛል ማለት ነው። ከዛ ውጪ ደግሞ የቢሮ እቃዎች ሊሆን ይችላሉ። እንግዲህ አለቃዬ ሊያዘኝ ይችላል ያን እቃ እንግዲህ ቢደክ አምጣ ከሌላ ጋር ሊለኝ ይችላል ስለዚህ ያን እቃ ዝርዝሩን ጽፌ ያንን የቢሮ ቃል ሊሆን ይችላል። የተለያዩ ለቢሮ የሚያስፈልጉ ለድርጅት የሚያስፈልጉ እቃዎች ሊሆኑ ይችላሉ። እነዛን እቃዎች በዝርዝር ጽፌ ወደዛ እሄዳለሁ ማለት ነው። ስለዚህ ከዚህ በመቀጠል ደግሞ ያ ሀገር እቃዎችን ልገዛ እችላለሁ እንግዲህ ከቤተሰብ አልፎ ያለ ቀን ከድርጅት ያልፎ ደግሞ እቃ ልግዛ እችላለሁ። ከሀገር ወደ ሀገር ሄጄ የተለያዩ እቃዎችን ለሀገር የሚመጥኑትን ለሀገሬ የሚያስፈልጉትን ለሀገሬ የሚሆኑትን እቃዎችን ልገዛ እችላለሁ ማለት ነው። ስለዚህ እነዚህን እቃዎች የተለያዩ ሰዎች ስለሚያዙኝ እነዛን እተዛዛትን በስክሪቶ ወረቀት ላይ ጽፌ በአግባቡ ይዤ ወደዛ እሄዳለሁ ማለት ነው። ስለዚህ እዛ ከደረስኩ በኋላ እነዚህን እቃዎች በአግባቡ እየፈለኩኝ በአግባቡ እያሰስኩኝ ያገኘኋቸውን እየመዘገብኩኝ ያላገኘኋቸውን እየፈለኩኝ እሄዳለሁ ማለት ነው። ስለዚህ ሁሉንም ካገኘው በኋላ እነዛን ሁሉ ቃል ካገኘው በኋላ አንድ ላይ በመሸከፍ አንድ ላይ በመያዝ አንድ ላይ በማከማቸት ወደ ሀገሬ ወይም ወደ አለሁበት ቦታ ተመልሼ እመጣለሁ ማለት ነው። ስለዚህ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ወይ ስለሚሮጥ ጥያቄ? አዎ ዝርዝር እጽፋለሁ ለምን እጽፋለሁ ምክንያቱም እዛ ሱቅ ላይ ብዙ አይነት እቃዎች ሊኖሩ ይችላሉ እነዛን እቃዎች ሳይ አይምሮዬ ላይ የተነገሩኝ ጽሁፎች ያ ስለማስታውስ እነዛን በማስታወስ የጻፍኩትን ጽሁፍ በማስታወስ እነዛን ዝርዝሮች ለመግዛት ይመችኛል ማለት ነው። ስለዚህ ወደዚህ ህክምሄድ በፊት ዝርዝር

እንግዲህ አዎ በስራ ላይ ችግሮችን ትፈታለህ ወይ የሚል ጥያቄ ደርሶኛል አዎ በስራ ላይ የተለያዩ ችግሮችን እፈታለሁ እንግዲህ በስራ ላይ ብዙ ችግር ሊያጋጥመኝ ይችላል አንደኛ እንግዲህ በስራ ላይ ምን ሊያጋጥም ይችላል የሚል ጥያቄ ቢነሳ እንግዲህ በስራ ላይ የተለያዩ ችግሮች ያጋጥማሉ ከነዛ ውስጥ እንግዲህ አንዱም በስራ ላይ የሰራተኞች የሰራተኞች ወይም የ አብሮ የሚሰሩ ሰዎች አለመግባባት ሊፈጠር ይችላል ስለዚህ እነዛን አለመግባባቶች በስራ ላይ አለመግባባት ሲፈጸም ከደንበኛ ከደንበኛ ጋር ሊሆን ይችላል ከአለቃ ጋር ሊሆን ይችላል እርስ በርስም ሊሆን ይችላል እነዛ እንግዲህ የተለያዩ ችግሮች ሲፈጸሙ እነዛን ችግሮች መፍታት ያስፈልጋል ማለት ነው፣ ስለዚህ እነዚህ አሁን አለማግባባት ቢፈጠር በአለቃዬና በሰራተኞቹ መሃል አለመግባባት ቢፈጠር አለቃዬንም እመክረውና ግልጽ ለማድረግ እሞክራለሁ ማለት ነው። ያንን ችግር እንዲረዱት ተረድተውትም እንዲያንዘራዝሩት እንዲያስቡበት በዛ ችግር ላይ ብዙ ማፍትሄ በጠረጴዛ ዙሪያ ተሰብስበን ያንን ችግር ለመፍታት እንሞክራለን ማለት ነው ለምሳሌ አሁን አንድ ድርጅት ቢከስር ያን ኪሳራውን ወደ ትርፍ ለመመለስ ወይም ከኪሳራ ያን ድርጅት ለማውጣት የተለያዩ መፍትሄዎችን እንጠቀማለን ማለት ነው፣ ስለዚህ ያን መፍትሄ የምናመጣው በጠረጴዛ ዙሪያ አውርተን ከደንበኞቻችን ጋር ሊሆን ይችላል ወይም ደግሞ ከሰራተኞች ጋር ወይም ከተለያዩ ማህበረሰቦች ጋር ከተመሳሳይ ድርጅቶች ጋር እንደዚሁ ተሰባስበን አንድ ላይ ሆነን መፍትሄ ልናመጣ እንችላለን ማለት ነው ያም መፍትሄ ምንድነው በተረጴዛ ላይ ዙሪያ ተሰብስበን ሀሳብ መስጠት ነው ሀሳብን ስንሰጥ አንዱ የሚያውቀውን አንዱ ሊያውቅ ይችላል አንዱ ያወቀውን አንዱ ሊያውቅ ይችላል ስለዚህ ያንን ሀሳብ ተረዳድተን የአንዱን ሀሳብ እንደ ራስ ሀሳብ አድርገን አይተን በሚሻለው ሀሳብ ላይ ተወያይተን ማክረም በዛ ላይ ሀሳብ መስጠት እንችላለን ማለት ነው ስለዚህ ያንን ሀሳብ ተግባራዊ ስናደርግ ድርጅቱ የተሻለ ቦታ ሊደርስ ይችላል ኪሳራ ውስጥ ካለው ከኪሳራ ይወጣል ደግሞ ትርፋማ ከሆነ የበለጠ ትርፋማ እንዲሆን ያግዘዋል ማለት ነው፤ ስለዚህ በስራ ላይ ችግሮችን ትፈታለህ ወይ ለሚለው ጥያቄ አዎ ችግሮችን እፈታለሁ እነዚህም ችግሮች መፍታት ለምን ያስፈልጋል ቢባል ድርጅቱ የበለጠ ትርፋማ እንዲሆን፣ ከኪሳራ እንዲወጣ፣ የተለያዩ ደንበኞች ወደ ድርጅቱ እንዲሳቡ፣ ደንበኞቹ እንዲበዙለት፣ ለማድረግ ችግሮችን መፍታት አለብን ማለት ነው ስለዚህ ችግሮችን በአግባቡ መፍታት ያስፈልጋል ምክንያቱም አለመግባባት እንዳይፈጠር፣ አለመግባባት እንዳይፈጠር በደንበኞቻችን መካከል አለመግባባት እንዳይፈጠር አድርገን ችግሮችን እስከ ዘለቄታው ድረስ መፍታት አለብን ማለት ነው ስለዚህ እነዛን ችግሮች ስንፈታ በአግባቡ ሊሆን ይገባል፣ ምክንያቱም እነዛን ችግሮች ስንፈታቸው በደንብ መፍታት አለብን ለጊዜው መፍታት ሳይሆን ለዘለቂነት መፍታት አለብን ማለትም ስለዚህ በስራ ላይ ችግሮችን ትፈታለህ ወይ ለሚለው ጥያቄ አዎ እንግዲህ በስራ ላይ ብዙ ችግሮች ሊያጋጥሙኝ ይችላሉ ከነዛም ውስጥ እንግዲህ አንዱ አለመግባባት ነው፣ ሁለተኛው ደግሞ የመቅረት ሊሆን ይችላል በስራ ላይ ሰዎች ሊቀሩ ይችላሉ፣ ስራን ሊያቋርጡ ይችላሉ፣ ሊቀሩ ይችላሉ፣ ሊያረፍዱ ይችላሉ፣ የደሞዝ አለመከፈል ችግር ሊኖር ይችላል እንግዲህ እነዛን ኩሉ በአግባቡ መፍታት ያስፈልጋል ማለት ነው። እንግዲህ አንድ ጊዜ የደሞዝ አለመግባባት አለመከፈል ችግር ቢያጋጥም ያን ችግር እንግዲህ ከመንግስት ጋር ተወያይተን ከመንግስት ጋር መክረን ያን ችግር መፍታት ያስፈልጋል ማለት ነው ስለዚህ አንድ ሰው ያንን ችግር ከደረሰበት ያ ችግር መፈታት ይኖርበታል ማለት ነው እንደዚሁም ደግሞ የሚቀር ሰው ካለ ያን ችግር የሚቀርበትን ምክንያት ፈልጎ አውቆ ተረድቶ እረፍት የሚሰጠው ከሆነ እረፍት መስጠት የአመት ፍቃድም የሚሰጥ ከሆነ የአመት ፍቃድ ሰጥቶ ችግሩን እንዲፈታ፣ ችግሩን እንዲደርስበት፣ ችግሩን ከችግር እንዲወጣ ማድረግ ይቻላል ማለት ነው። ስለዚህ በስራ ላይ ችግሮችን መፍታት በጣም ጠቃሚ ነው ምክንያቱም ድርጅትን ሊያሳድግ ይችላል ቤተሰብን ከችግር ያወጣል፣ ቤተሰብ ሰላም እንዲሆን ያደርጋል፣ ሀገርም እንደዚሁ ሰላም እንዲሆን ያደርጋል፣ እና ችግሮችን መፍታት ያስፈልጋል። ችግሮችንን በጋራ ይፈታል በጋራ የሚፈታ ችግር በጠርጴዛ ዙሪያ ላይ አውርቶ ተመካክሮ መፍታት ይቻላል ማለት ነው ስለዚህ በስራ ላይ ችግሮችን ትፈታለህ ወይ ለሚለው ጥያቄ አዎ

ምን አይነት ዳቦ ትወዳለህ? የሚል ጥያቄ ደርሶኛል እንግዲህ ምን አይነት ዳቦ ትወዳለህ ከሚለው ጥያቄዎች ውስጥ ሌላ ጥያቄ ማንሳት እንችላለን ይሄ ምንድነው? ዳቦ ማለት ምን ማለት ነው? ስንት አይነት ዳቦ አለ? ዳቦ ለምን ያስፈልጋል ዳቦ እንዴት ይጋገራል? የሚሉትን እንግዲህ በዚሁ አያይዘን ማውራት እንችላለን ማለት ነው። እንግዲህ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ እንግዲህ እኔ የስንዴ ዳቦ እወዳለሁ በጣም የስንዴ ዳቦ ይመቸኛል። እንግዲህ ይሄ ማለት የስንዴ ዳቦ እንዴት ይጋግራል ከሚለው ብንመጣ እንግዲህ የስንዴ ዳቦ ከገብስ ይፈጭ እና ወይም የስንዴ ይፈጭና ያ ስንዴ ተቦክቶ በምጣዳ ላይ ተደርጎ ይጋገራል ማለት ነው። እንግዲህ ያ ተጋግሮ ዳቦ እንግዲህ ለምግብነት ነው የሚለው ማለት ነው። እንግዲህ ያንን ስንማገብ ያንን ስንበላ ዳቦ እንግዲህ ሀይልን ሙቀት ሰጪ ነው ሀይልን እናገኝበታለነ ብርታትን እናገኝበታለን ማለት ነው። ስለዚህ ምን አይነት ዳቦ ትወዳለህ ለሚሉት ጥያቄ የስንዴ ዳቦ ይመቸኛል እወዳለሁ ማለት ነው። ስለዚህ ያን ዳቦ እንግዲህ ለምን ወደድከው ከተባልኩኝ ምክንያቱም ያ ዳቦ ሀይል እና ሙቀተ ሰጭ ነው ብርታት ይሰጣል ማለት ነው። ስለዚህ አንደኛ ያጠግባል ሁለተኛ ብርታት ስለሚሰጥ ያንን ዳቦ እወደዋለሁ ማለት ነው። ስለዚህ የዳቦ አይነቶች ስንት ናቸው? ከሚለው ጥያቄ ደግሞ ብንሄድ የዳቦ አይነቶች እንግዲህ ብዙ አይነት ዳቦ አለ የገብሰ ዳቦ አለ የስንዴ ዳቦ አለ የበቆሎ ዳቦ አለ የጤፍ ዳቦ አለ የተለያየ ዳቦ አይነት አለ ማለት ነው። እንግዲህ የፍርኖ ዶቄትም ዳቦ አለ ማለት ነው። ስለዚህ ያ ሁሉ ዳቦ ነው ነገር ግን እኔ የምወደው የስንዴ ዳቦ ነው። ስለዚህ ብዙ አይነት ዳቦዎች አሉ እነዛ ምንድነው ጥቅማቸው ብንል? እንግዲህ አንደኛ ለመሸጥ ይሆናል የገቢ ምንጭ ይሆናል ማለት ነው ምክንያቱም እነዛን ዳቦዎች እንሸጣቸዋለን ከሸጥናቸውም በኋላ እነዛን ዳቦዎች ብር እንቀበልባቸዋለን ማለት ነው። እንግዲህ ያን በር ተቀብለን ለቤተሰቦቻችን መተዳደሪያ ለሌላውም ሰው የስራ መስክ እንፈጥራለን ማለትም ዳቦ በመሸጥ የስራ መስክ መፍጠር እንችላለን ማለት ነው። ትልልቅ ድርጅት ማፍራት እንችላለን ስለዚህ ድርጅቶችን መመስራት እንችላለን ማለት ነው። የዳቦ ፍብሪካ ማቋቋም እንችላለን ስለዚህ አንዱ የገቢ ምንጭ ነው ስለዚህ ዋናው እና መሰረታዊው ነገሩ የዳቦ የገቢ ምንጭ ነው። አንደኛው ሁለተኛው ደሞ እንግዲህ ዳቦ ለምን አስፈለገ ብንል ዳቦ እንግዲህ ለመግብነት ነው የሚለው። አብዛኛው ማህበራሰብ እንግዲህ ዳቦ ይመገባል ያን ዳቦ እንዴት ይመገባል ብንል? ዳቦ ይጋገርና ያን ዳቦ በወጠም ሆነ በጎመን በተለያዩ ነገሮች እየቀላቀሉ እንመገባዋለን ማለት ነው ያንን ስንመገብ እንግዲህ እንጠግባለን ማለት ነው። እንግዲህ ዳቦ ሀይል እና ሙቀተ ሰጪ ስለሆነ ያጠነክረናል ሀይላችንን ይሞላዋል ማለት ነው። ስለዚህ ዳቦ መመገብ በጣም አሪፍ ነገር ነው። ዳቦ እንግዲህ ለባህላዊም ዝግጅቶችን እንጠቀመዋለን ዳቦን ከምግብነት እና ከገቢ ምንጭነት አልፎ ለባህላዊ ትእይንቶች የምንጠቀመው ነው እንግዲህ ዳቦን በባዓላት ቀን እንጋግራለን ዳቦን ባአውድ አመት ቀን እየጋገርን እንበላለን ወይም ደግሞ ለእንግዶች እንሰጣለን ማለት ነው። ስለዚህ ያ ዳቦ የባህር አንዱ ውበት ነው እና ያን ዳቦ መብላትም ሆነ ማየት በጣም ደስ ይላል ማለት ነው። ስለዚህ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ የስንዴ ዳቦ እወዳለሁ ማለት ነው። እንግዲህ እዚህ ላይ የበቆሎም ዳቦም ሊኖር ይችላል። እንግዲህ ዳቦ የበቆሎ ዳቦ የሚባለው ከበቆሎ እሸት ተፈልፍሎ የሚሰራ ተፈጭቶ ያም ደግሞ ተጋግሮ የሚበላ ማለት ነው። እንግዲህ ያን ያህል ብዙም ልዩነት የለውም ግን በጣም ይሄን የምወደው ስንዴ ዳቦ ነው ማለት ነው። ስለዚህ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ? የስንዴ ዳቦ እወዳለሁ ምክንያቱም ከሌሎች ዳቦዎች አንፃር የስንዴ ዳቦ ስናየው እንግዲህ የስንዴ ዳቦ በጣም ጠቃሚ ነው ሰውነታችን ገንቢ ነው ስለዚህ ያን ዳቦ ብንበለው እና ብንይዘው ብንመገበው ብንሸጠውም በጣም ትጠቃሚ እንሆናለን ማለት ነው። ስለዚህ ያን ዳቦ ለባዓላት ቀን እንጠቀመዋለን ከዛም አልፎ ለገበያ እናውለዋለን እንሸጠዋለን እንለውጠዋለን እናም የገቢ ምንጭ ይሆነናል ለሰዎችም መተዳደሪያ ይሆናል ለቤተሰቦችም የተሻለው ህይወት እንዲኖራቸው ያደርጋል ማለት ነው። ስለዚህ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ? ዳቦ እንግዲህ ብዙ አይነት አለ ያን ከዛ ውስጥ ደግሞ የስንዴ ዳቦ እወዳለሁ ማለት ነው ስለዚህ ያን ዳቦ በአግባቡ መጠቀም ያስፈልጋል። ምክንያቱም የተራቡ ስላሉ ለእነሱም እየሰጠን የተረፈንን

ስራ አድካሚ ነው ወይ? የሚል ጥያቄ ደርሶኛል እንግዲህ ስራ እንግዲህ የተለያየ ስራ አለ ብዙ አይነት ስራ አለ ስራ እንግዲህ ለምን አስፈለገ ስራ ለምን ይሰራል የሚለውን እንግዲህ በዚሁ ስናያ ስራ አድካሚ ነው ወይ የሚለው ጥያቄ ደርሶኛል? እንግዲህ ስራዬ በእርግጥም አድካሚ ነው። እንግዲህ የሊስትራ ምንድነው? ይባል እንግዲህ እኔ ድንጋይ ነው የምፈልጠው እንግዲህ ድንጋይ ስፈልጥ ያ ድንጋይ በጣም አድካሚ ነው። ያ ድንጋይን በመዶሻ ስመታ በመንጦ ስቆረቆረ ያ ድንጋይ ስፈልጥ ነውና ምውለው ያ ድንጋይ በጣም ጠንካራ ነው ያንን ስመታው ያንን በጉልበት ስለሆነ የሚደበድበው ስለዚህ ያንን ስመታና ስፈልጥ ያ በጣም አድካሚ ነው ማለት ነው። ያ እግሬ የቀን ስራ ነው የቀን ስራ ማለት በጣም አድካሚ ነው እንግዲህ ከቀን ስራዎች ውስጥ አንዱ ድንጋይ መፍለጥ ነው። ወይም አሸዋ ማብካት ነው። ያንን ሳቦካ ያንን ስፈልጥ ድንጋይ ስፈልጥ ስደረድር እና ያንን ሳካሄድ በጣም ይደክመኛል ማለት ነው እንግዲህ ያ ማለት ማለት ነው። አንድ ሰው ቤት ለመስራት ካሰበ ያን ድንጋይ መፍለጥ አለበት ማለት ነው ያን ድንጋይ መፍለጥ አለበት እንጨት መፍለጥ አለበት የተለያዩ ስራዎችን መስራት አለበት ማለት ነው። እንግዲህ ያን ሲሰራ በጣም ሊደክመው ይችላል በጣም ሊርበው ይችላል። ስለዚህ የተለያየ ምግቦችን እየተመገበ ሀይልና ሙቀት ሰጪ የሆኑ ምግቦችን እየተመገበ ያን ስራ ሊሰራው ይገባል ማለት ነው። ምክንያቱም አድካሚ ነውና ስለዚህ ስራ አድካሚ ነው ወይ ለሚለው ጥያቄ አዎ ስራ አድካሚ ነው። ስራዬ ለምን አድካሚ ሆነ እንግዲህ በጣም የቀን ስራ ስለምሰራ አሸዋ ስለማቦካ ያንን ስሚንቶ ስለማደረግ ቤት ስለምሰራ በጣም አድካሚ ስራ ነው ማለት ነው። ስለዚህ ስራዬ አድጋሚ ነው። ነገር ግን አንዳንድ ስራዎች አድካም ያልሆኑ ስራዎች አሉ እንግዲህ ቢሮ ውስጥ የሚሰሩ ስራዎች የአእምሮ ስራዎች ናቸው ብለው ይታሰብና አንዳንድ ሰው አድካሚ አይደሉም ብለው ያስባል ነገር ግን ይሄ ስህተት ነው። ምክንያቱም የሰው ልጅ የሚደክመው በጉልበት ስለሰራ ብቻ ሳይሆን በአእምሮ ራሱ ስሰራ ይደክማል እና ያንን ስራ በአግባቡ በአእምሮ የሚሰራው ከሆነ ተጨንቆ ተጠቦ የሚሰራው ከሆነ በጣም ያደክማል። ነገር ግን ሳይጨነቅ ሳይጠበብ ያንን እኔ እኔ ምን አገባኝ እያለ በምን አገባኝነት ዝም ብሎ ቢሰራው ላይደክም ይችላል። ስለዚህ ሁሉም ስራ አድካሚ ነው ነገር ግን በቸልተኝነት ከሰራነው ላያደክመን ይችላል ማለት ነው። ምክንያቱም ስራን ስም ልንሰራው የሚገባ በደስተኛው ኑሮ ነው የምንችለውን የምንችለውን ስራ በአግባቡ እንሰራዋለን የምንችለውንና የሚያስደስታን ስራ ከሆነ ላያደክመን ይችላል። ምክንያቱም እንደ መዝናኛነት ስለምንቆጥረው ላያደክመን ይችላል ማለት ነው። እንግዲህ ስራን በአግባቡ መስራት ያስፈልጋል ነገር ግን እንዳንደክም እንዳን እንዳያደክመን ስራው ደስተኛ የሆንንበትን ስራ መርጠን መስራት ያስፈልጋል ማለት ነው። ምክንያቱም ደስተኛ የሆንንበትን ስራ የምንሰራ ከሆነ ያ ስራ እኛን ሊያስደስተን ልንዝናናበት ነው እንጂ የምንችለው አያደክመንም ማለት ነው። ስለዚህ ስራን ስንሰራ በአግባቡ የምንችለውን ስራ መስራት አለብን ማለት ነው። ነገር ግን የማንችለውን ስራ የምንሰራ ከሆነ ሊያደክመን እንደውም ሊጎዳን ወይም በሽታ ላይ ሊጥለን ይችላል ማለት ነው። ስለዚህ የምንችለውን ስራ በአግባቡ መስራት አለብን በዛ በተጨማሪ ደግሞ ስራን ሁሉ ማክበር አለብን ማለት ነው። አንዱን ስራ መናቅ የለብንም ምክንያቱም የመንግስት ሰራተኛ ስለሆንን የቃን ሰራተኛውን መናቅ የለብንም ማለት ነው። ምክንያቱም የኛ የተሻለ ደሞዝ አለን ብለን ልናስብ እንችላለን ነገር ግን ይሄ የእናንተም አንድ ቀን ሊቆረጥ ይችላል ደሞዙ ሊጠፋ ይችላል። ያ ከስራ ልትባረር ትችላለህ የዛኔ እንደሱ ነው የምትሆነው ስለዚህ በቀን ተዳዳሪዎችም ወይም ደግሞ በጎዳና ተዳዳሪዎች በእነሱም መቀለድ የለብንም ማለት ነው። ስለዚህ ሰውን እንደ ሰውነቱ ማክበር ያስፈልጋል ስራንም እንደ ስራነቱ ማክበር አክብሮ መስራት ያስፈልጋል ማለት ነው። ስለዚህ ለስትሮ ሰሪው ጫማ ጠራጊው የ የጫማ ጠራጊውን ስራ የመንግስት ሰራተኛው መናቅ የለበትም ማለት ነው። ስለዚህ ስራ ከአድካሚ ነው ወይ ለሚለው ጥያቄ የነስራ በጣም አድካሚ ነው። እኔ ድንጋይ እፈልጣለሁ ቤት እሰራለሁ እንጨት እፈልጣለሁ ውሃ እቀዳለሁ የተለያዩ ነገሮችን ሳረግ ስለምውል እኔ በጣም እደክማለሁ ማለት ነው። ስለዚህ ከድካሜ ለማረፍ ደግሞ የተለያዩ ምግቦችን እመገባለሁ እንቅልፍም በደንብ እተኛለሁ ስለዚህ ከድካሜ ይለቀኛል ማለት ነው። ስለዚህ

የስልክ ባትሪ ምን ያህል ይቆያል? የሚል ጥያቄ ደርሶኛል እንግዲህ የስልክ ባትሪ ማለት ማለት ነው ስልክስ ማለት ማለት ነው። የስልክ ባትሪ መቆየት ይሻላል ወይስ አለመቆየት ይሻላል የሚሉትን እንግዲህ በዚህ አጋጣሚ ለማየት እንሞክራለን። የስልክ ባትሪ ምን ያህል ይቆያል ለሚለው ጥያቄ የስልክ ባትሪ እንግዲህ ለሃያ አራት ሰዓት ወይም ደግሞ ከተጠቀምኩበት በጣም እንግዲህ አብዝቼ ከተጠቀምኩበት ለሃያ አራት ሰዓት ይቆያል። ከዛ በተጨማሪ ደግሞ እንዲሁ ዝም ብዬ እንደማንኛውም ሰው የምጠቀምበት ከሆነ ግን ለሁለት ቀንም ሊቆይ ይችላል ማለት ነው። እንግዲህ የስልክ ባትሪ ሊያልቅ የሚችለው አንደኛ የሞባይል ዳታችንን ወይም ዋይፋይ ስናበራ ሊያልቅብን ይችላል። ከዛ በተጨማሪ ደግሞ ጌም ስንጫወትበት ባትሪያችን በፍጥነት ሊያልቅ ይችላል። ስለዚህ ቪዲዮዎችን ስናይ ኦንላይን ያሉ ነገሮችን ስንመለከት በዳታችን አብርተን ስንመለከት ባትሪያችን ሊያልቅ ይችላል ማለት ነው። ስለዚህ ባትሪያችን እንዳያልቅብን በአግባቡ መጠቀም አለብን ማለት ነው። ምክንያቱም በደንብ ቻርጅ አድርገን እስከ መቶ እስከሚሞላ ስልካችንን ባትሪ ሞልተን ከዛ በኋላ ደግሞ በአግባቡ ጌሞችን ሳናበዛ ጨዋታዎችን ሳናበዛ ቪዲዮዎችን ሙዚቃዎችን ብዙ ጊዜ ሳንሰማ ማየት ያስፈልጋል ማለት ነው። ስለዚህ በስራት ከተጠቀምንበት ባትሪያችን እስከ ብዙ ቀን ሊቆይ ይላል ማለት ነው። ነገር ግን የኔ እስከ ሃያ አራት ሰዓት ነው የሚቆየው ሃያ አራት ሰዓት እንዴት ይቆያል? ቢባል እኔ የምጠቀመው እንግዲህ አይፎን አይፎን ስልክ ነው። ስለዚህ እኔ የምጠቀመው እንግዲህ ስማርት ፎን ነው። ስማርት ፎን እንግዲህ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ ብዙ ቪዲዮዎችን እና ቲክቶኮችን ዩቲዩበሮችን ለመከታተል ይረዳል ማለት ነው። ስለዚህ እኔ ያንን ለመከታተል ዳታ ሳበራ ዋይፋይ ሳበራ ባትሬ ያርቃል ማለት ነው። ስለዚህ በብዛት የኔ ባትሪ የሚያልቀው ቪዲዮዎችን እና ሙዚቃዎችን ስሰማ ሳዳምጥ ነው ማለት ነው። ስለዚህ ያ ባትሪዬ እንዳያልቅ ያ ባትሪዬ እንዳይጨርስ ቶሎ ለማድረግ ከፈለኩኝ ሙዚቃዎችን ማዳመጥ አቁማለሁ ማለት ነው። ስለዚህ ሙዚቃውን ማዳመጥ ካቆምኩኝ ባትሪዬ ቶሎ አያልቅም ማለት ነው። ስለዚህ ቶሎ ባትሪ እንዳያልቅ መጠንቀቅ አለብኝ ማለት ነው። ምክንያቱም ባትሪው ቶል ቶሎ የሚያልቅ ከሆነ ቶል ቶሎ ቻርጅ ማድረግ አለብኝ ማለት ነው። ስለዚህ ባትርም ቶል ቶሎ ለመሙላት ብር መክፈል አለብኝ ያን ብር ደግሞ ሁል ጊዜ ላገኘው አልችልም። ስለዚህ በየቀኑ ብር ባትሪ መሙላት ስለማልፈልግ በስራት እጠቀማለሁ ማለት ነው። ስለዚህ የስልክ ባትሪ ምን ያህል ይቆያል የሚለው ለሃያ አራት ሰዓት ወይም ደግሞ ለአንድ ቀን ይቆያል ማለት ነው። ስለዚህ ለአንድ ቀን ከቆየ ብዙ ነገር መጠቀም እችላለሁ ማለት ነው። ስለዚህ የተለያዩ ስልኮች ነገር ግን ብዙ ጊዜ አይቆዩም ምክንያቱም ትንሽ ሰዓት ቻርጃ ባትሪ ሞልተናቸው ከዛ ደግሞ ወዲያው ያልቃል ምክንያቱም ያ ስለተበላሸ ሊሆን ይችላል። ማለት ነው ወይም ደግሞ ስልኩ አንደኛው ላይሆን ይችላል ስለዚህ ያን ስልክ መቀየር ይኖርብናል ሌላ አዲስ ስልክ መግዛት ይኖርብናል ማለት ነው። ስለዚህ ያን ስልክ ለመግዛት ብር ያስፈልገናል እንግዲህ ብሩን ልናመጣው የምንችል ስልኮችን ሽጠን ወይም ደግሞ የተለያዩ ንግዶችን ነግደን ያን ብር እናመጣ እንችላለን ማለት ነው። ያን ብር አምጥተን እንግዲህ አዲስ ስልክ መግዛት አለብን ያን ስልክ ገዛን በኋላ ባትሪውን በስርዓት መጠቀም ያስፈልጋል። ባትሪውን እስከ መቶ እስከሚሞላ መሙላት ያስፈልጋል። ያንን ከሞላ ነው በኋላ በስርዓት መጠቀም አለብን ጨዋታዎችን ሳናበዛ የተለያዩ ሙዚቃዎችን በብዛት ቀኑን ሙሉ ሳንሰማ በአግባቡ እየተጠቀምን ሊንይዘው ያስፈልጋል ማለት ነው። ስለዚህ የስልክ ባትሪ ምን ያህል ይቆያል? ለሚለው እንግዲህ የኔ ስልክ ባትሪ ለአንድ ቀን ይቆያል ማለት ነው። እንግዲህ የተለያየ ስልክ ሊኖር ይችላል የተለያየ እስከ ስምንት ቀን እስከ ስድስት ቀን ሊቆይ የሚችል ይሆናል። ነገር ግን የሰው አጠቃቀም ይለያያል እንጂ የሁሉም ሳያልቅ ስልክ ባትሪው ያልቃል ያ ሲያልቅ ደግሞ ባትሪ ማድረግ ይጠበቅብናል ማለት ነው። ስለዚህም ሁሉም ሰው ስልኩን ቻርጅ ማድረግ አለበት ያ ስልክ እንግዲህ ባትሪ መሞላት አለበት ሲያልቅ ሁልጊዜ መሙላት አለብን ማለት ነው። ስለዚህ የስልክ ባትሪ ምን ያህል ይቆያል ለሚለው ጥያቄ የስልክ ባትሪ ለአንድ ቀን ወይም ለሃያ አራት ሰዓት ይቆያል። ያም መቆየቱን ለኔ ብዙ ጥቅሞችን ይሰጠኛል ማለት ነው

የምትወደው እንስሳ ምንድነው? የሚል ጥያቄ ነው የደረሰኝ እንግዲህ። የምወደው እንስሳ እንግዲህ አንበሳ ነው። እንግዲህ የ አንበሳ እወዳለሁ እኔ ለምን ቢባል አንበሳ እንግዲህ የእንስሳት ንጉስ ይባላል። አንበሳ በጣም ደስ የሚል ግርማ ሞገስ ያለው ከለሩም በጣም ደስ የሚል፤ አንገቱ ላይ ያለው ፀጉር በጣም ደስ የሚል ከለሩ በጣም ደስ የሚል ቀይም ባይባል ወደ ብርቱካናማ የሆነ ክለር ያለው በጣም ግርማ ሞገስ ያለው አንበሳ ነው። እንግዲህ እኔ የምወደው እንስሳ አንበሳ ነው። ያ አንበሳ እንግዲህ የዱር አራዊት ንጉስ በመባል ይታወቃል። እንግዲህ አንበሳ በጣም ደስ የሚል እንስሳ ነው። ያን እንስሳ እንግዲህ የምናገኘው በፓርኮች ላይ ወይም ደግሞ በጥብቅ ደኖች ላይ ልናገኘው እንችላለን። ያን እንስሳ ብዙ ጊዜ መቅረብ የለብንም ምክንያቱም ያ እንስሳ በጣም ሊጎዳን ይችላል። ምክንያቱም ያ እንስሳ ስጋ በል ነው። ሌላ ነገር አይመገብም ያ እንስሳ እንግዲህ ስጋ በል ስለመሆን ከመሆኑ የተነሳ የሰዎች ልጆችንም ካገኘ አይመርም ማለት ነው። ስለዚህ ያን እንስሳ ከሩቅ ነው እንጂ ማየት ያለብን ወይም ደግሞ በፓርክ ውስጥ ባሉ መኪናዎች ታግዘን በዛ ልናየው እንጂ ይገባል እንጂ በአካል እንደዚሁ ቀርበን ልንዳሰው የማይገባ እንስሳ ነው። ነገር ግን ያን እንስሳ በጣም እኔ እወደዋለሁ በጣም ደስ ይለኛል ግርማ ሞገዙ፤ አካሄዱ፤ አረማመዱ ያ ያ የአንገቱ ላይ ፀጉሮች በተለያዩ ነገሮቹ በጣም ደስ ይሉኛል። እና ያንን እንስሳ በጣም ነው የምወደው ይሄ እንግዲህ ብዙ አይነት እንስሳዎች አሉ። ነገር ግን ቀጭኔ አለች አሁን አንገቷ በጣም ረጅም የሆነ ቀጭኔ እኔ ትበላለች ያቺን ዝንጉርጉር ናት፤ በጣም ደስ ትላለች። ነገር ግን እንደ አንበሳ ልትሆን አትችልም ምክንያቱም አንበሳ ያ የዱር አራዊት ንጉስ ነው። ዞሆንም አለ ዞሆን ግን በጣም ትልቅ ነው። በጣም ግብዳ ከእንስሳቶች ሁሉ በጣም ትልቁ እንስሳ ዝሆን ነው። ነገር ግን የአንበሳን ያህል ንጉስ ተብሎ አልተጠራም። ለምን እንዳልተጠራ እኔም ግራ የሚገባኝ ነገር ነው። ይሄን ነገር ማወቅ እፈልጋለሁ ነገር ግን እስካሁን አንብቤ አንብቤ አልደረስኩበትም እንግዲህ ያ የምትወደው እንስሳ ምንድነው? ነው የተባልኩት የምወደው እንስሳ እንግዲህ አንበሳ ነው። አንበሳ ከብዙ እንስሳዎች የተለየ ነው። ግርማ ሞገሱ፤ አካሄዱ፤ አረማመዱ፤ አጯጯሁ ሁሉ በጣም ለይት ያለ ነው። ነብርም አለ እንግዲህ ነብር በጣም ዝንጉርጉር የሆነ፤ ግርማ ሞገስ ያለው፥ የሚያስፈራ፤ ድምፁ ራሱ የሚያርድ የሚያንቀጠቅጥ ነገር ግን ሰዎችን ካልነኩት የማይነካ፤ ዋሽንት ሲነፋለት ነገር ግን የሚወድ በጣም ደስ የሚለው ፉጭት የሚመቸው አይነት እንስሳ ነው። እና በጣም ደስ የሚሉ እንስሳት የዱር እንስሳት አሉ። ከነዛ ውስጥ አንዱ ነው በተለይ ደግሞ ሌላም ቀይ ቀበሮ አለች። እንግዲህ በኢትዮጵያ ውስጥ በጣም ታዋቂ ብቸኛዋ በኢትዮጵያ ውስጥ የምትገኘው ቀይ ቀበሮ አለች፤ እነዛም አሉ ዜብራ አለች፤ ሌላም የተለያዩ እንስሳት አሉ። ነገር ግን እኔ የምወደው አንበሳ ነው። አንበሳ የጀግንነት መገለጫ ነው አንበሳ። የጀግኖች መገለጫ ነው አንበሳ። የወጣትነት መገለጫ ነው፤ አንበሳ የወንድነት መገለጫ ነው፤ አንበሳ የንጉስነት መገለጫ ነው። እና አንበሳ እወዳለሁ ማለት ነው። እንግዲህ አንበሳ ለምን ይጠቅማል? ብለን ብናይ ደግሞ እንግዲህ አንበሳ እንግዲህ ለምን ይጠቅማል ብለህ ለሀገራችን የገቢ ምንጭለ ነው። አንበሳን አንድ የጥብቅ ደን ውስጥ ብናስቀምጠው፥ ብንከባከበው፤ በእንክብካቤ ብንይዘው ያ አንስታ የገቢ ምንጭ ሆነናል ማለት ነው። እንዴት የገቢ ምንጭ ይሆናል የሚለውን ብናያ ደግሞ የውጭ ሀገራት ዜጎች ወደ እኛ ሀገር ለጉብኝት ሲመጡ ያን አንበሳ ያውታል። ያን አንበሳ በሚያዩበት ጊዜ ደስ ይላቸዋል በጣም ይደሰታሉ ሌሎችንም ዘመዶቻቸውን ጓደኞቻቸውን ይዘው ይመጣሉ። ስለዚህ ወደዚህ ሲመጡ እነሱ ወደ ሀገራችን ሲገቡ የሚከፍሉት ክፍያ አለ፤ ያ ክፍያ ለሀገራችን በጣም ይጠቅማታል ማለት ነው። ስለዚህ የጉብኝት ክፍያ የሚባል ክፍያ አለ። ያንን ክፍያ ከፍለው ስለሚገቡ በጣም ተጠቃሚ እንሆናለን ማለት ነው። ስለዚህ የተለያዩ እንስሳትን ሀገራችን ውስጥ በጥብቅ ደኖች ውስጥ፤ በፓርኮች ውስጥ ወይም ደግሞ በመዝናኛ ቦታዎች ውስጥ ብናስቀምጣቸው በጣም ተጠቃሚዎች እንሆናለን ማለት ነው። ስለዚህ የምትወደው እንስሳ ምንድነው? ተብዬ ነው የተጠየኩት የምወደው እንስሳ እንግዲህ አንበሳ ነው። አንበሳ እንግዲህ በጣም ብዙ መገለጫዎች አሉት ማለት ነው። ስለዚህ አንበሳ በጣም ደስ ይለኛል አንበሳ በጣም እወዳለሁ። አንበሳ

የቤት እንስሳ አለህ ወይ የሚል ጥያቄ ደርሶኛል? አዎ እንግዲህ የቤት እንስሳ አለኝ የቤት እንስሳ ለምን አስፈለገ የቤት እንስሳ? ለምን ያስፈልጋል? የቤት እንስሳ እነማን ናቸው? የቤት እንስሳና የዱር እንስሳ ልዩነቱ ምንድነው? የሚሉትን ጥያቄዎች እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ የቤት እንስሳ ማለት። ከሰዎች ጋር ለማዳ የሆኑ ሰዎችን የማይጎዱ ሰዎችን የማይነቅፉ የማይነከሱ የማይቧጭሩ አይነት እንስሳዎች እንግዲህ የቤት እንስሳ ሊባሩ ይችላሉ። ሰዎች ለመግብነት የሚጠቀሟቸው ሰዎች ለኑሮ አብረዋቸው እንዲኖሩ የፈቀዱላቸው ወይም ደግሞ አብሯቸው የሚኖሩ ለገቢ ምንጭነት የሚጠቀማቸው እነዚህ እንስሳዎች እንግዲህ የቤት እንስሳ ይባላሉ። እንግዲህ ከቤት እንስሳዎች መካከል አንዱ በሬ ነው። በሬ እንግዲህ በጣም ጠቃሚ የሆነ በሬ ነው። በሬ ለምን ይጠቅማል? ብንል እንግዲህ በሬ ካለ እርሻ አለ እርሻ ካለ ደግሞ ሰብል አለ ምርት አለ ማለት ነው። እንግዲህ በሮጭ የሚያገለግሉት መሬትን ለማረስ ያገለግላሉ። አንደኛ ተግባራቸው መሬትን እያረሰን በእነሱ ጠምደን እያረሰን። ዘር እንዝራለን ያ ዘር ደግሞ በቅሎ ለመግብነት ይውላል ለሚሸጥም ይሆናል ማለት ነው። ስለዚህ በዛ የገቢ ምንጫችን ማግኘት እንችላለን ማለት ነው። ቤተሰቦቻችን ማስተዳደር እንችላለን። ስለዚህ የቤት እንስሳዎች ለኑሮ በጣም አስፈ ላጊናቸው። አህያን ብናይ ደግሞ አህያን ለጭነት እንጠቀማታለን ገበያ ስንሄድ። እቃችንን በአህየዋ ላይ ጭነን እንሄዳለን ማለት ነው። ስለዚህ በቅሎዎችም የቤት ህንፃዎች ናቸው እንግዲህ በቅሎን ተጋልበናት እንሄዳለን እቃ እጭንባታለን። ሰውን እንጨንባታለን በቃ የተለያዩ ነገሮችን እናደርግባታለን ማለት ነው። ስለዚህ የቤት እንስሳዎች ለመጓጓዣነት ያገለግላሉ። ከዛ አልፎ ደግሞ ለምግብነት ያገለግላሉ ከዛ አልፎ ደግሞ ለገቢ ምንጭነት ያገለግላሉ ማለት ነው። እንግዲህ ከምግብነት መካከል የሚመደቡትን የቤት እንስሳዎች ብናይ ደግሞ እንግዲህ በሬ አንዱ የምግብ ለምግብ የሚያገለግል እንስሳ ነው። በሬን እንግዲህ አርደን ልንመገበው እንችላለን። ላምን ልንመገብ እንችላለን። በጎችን ፍየሎችን ልንመገባቸው እንችላለን እንግዲህ እነዚህ የምንመገባቸው ምግቦች ውስጥ የቤት እንስሳዎች ናቸው ማለት ነው። ስለዚህ እነዚህን እንመገባለን ከዛ አልፎ ደግሞ ለገቢ ምንጭነት እንጠቀማቸዋለን። እነዚህን በመሸጥ በእነሱ በመጠቀም በማረዝ በማጓጓዣነት በመጠቀም። የገቢ ምንጫችንን ማሳደግ እንችላለን ቤተሰቦቻችንን ህይወት መቀየር እንችላለን። እንደውም የሀገራችንን ህይወት መቀየር እንችላለን ማለት ነው። ስለዚህ አንድ ሰው እነዚህን እንስሳት እነዚህን የቤት እንስሳዎች ከተጠቀመ ካረቧቸው ከተንከባከቧቸው ለእሱ በጣም ብዙ ጥቅም ያገኛል ማለት ነው። እንግዲህ እነዚህን ስናይ ከእነዚህን መካከል ደግሞ የማይበሉ እንስሳት አሉ። እንግዲህ እነ ድመት እነ በቅሎ እነ ሃያ እነ ፈረስ እንግዲህ እነዚህ ለመጓጓዣነት እና ለቤት ማዕድ ቀርበው የምንጠቀማቸው ናቸው። እንግዲህ ድመት ለምን አስፈለገች ቢባል? እንግዲህ ድመት አይጥን ትይዝልናለች አይጥ በጣም አስቸጋሪ ናት እቃዎችንን የመላሽ ታሸግራለች ነገር ግን ድመት ካለን ያችን አይጥ ትገልልናለች ማለት ነው። ስለዚህ እነዛን ድመቶች በማርባት አይጦችን ማጥፋት ስለሚቻል ድመቶችን እናረባለን ማለት ነው። ከዛም አልፎ ደግሞ ውሻ እናረባለን ውሻዎች እንግዲህ የቤት እንሰሳዎች ናቸው። ውሻ እንግዲህ በጣም ታማኝ ሆኖ ከሰዎች ጋር በጣም ቁርኝነት ያላቸው በጣም የሚግባቡ እንስሳት ናቸው። እንግዲህ እነዚህ በጣም ታማኝ ከመሆናቸው የተነሳ ቤት ሲጠብቁ ነው የሚውሉው የሚያድሩት ስለዚህ የነሱ ስራ ቤት መጠበቅ ነው። ቤቴን ቤት ይጠብቃሉ ማለት ነው። እንግዳ ሰው ሲመጣ ወይም ሌባ ሲመጣ አሯሩጠው ይነክሳሉ ወይም ይይዛሉ። ስለዚህ ሌባን ለማጥፋት ሌባን ለመከላከል የሰው ልጅ የሚጠቀምባቸው አንዱ የቤት እንስሳ ውሻ ነው ማለት ነው። ስለዚህ እነዚህን እንስሳዎች እነዚህን የቤት እንስሳዎች በአግባቡ እንድንይዛቸው ይገባል ማለት ነው። ነገር ግን የዱር የሚባሉት ደግሞ ከሰዎች ጋር የማይግባቡ ከሰዎች ጋር የሚራራቁ ሰዎችን የሚናከሱ ከሰዎች ጋር ግንኙነት የሌላቸው ሰዎችን ሲያዩ የሚሮጡ የሚፈረጥጡ ናቸው። ስለዚህ እነዚህ የዱር እንስሳዎች ይባላሉ። ነገር ግን የቤት እንስሳዎች በጣም ተግባቢዎች በጣም ቅርቦች ከሰዎች ጋር የሚኖሩ አብረው የሚገናኙ የሚውሉ የሚያድሩ ናቸው ማለት ነው። ስለዚህ የቤት እንስሳ አለ ወይ? ለሚለው ጥያቄ አዎ የቤት እንስሳ አለኝ የቤት እንስሳዎች በሬ ላም በግ ፍየል የተለያዩ አህያ በቅሎ ፈረስ የመሳሰሉት ናቸው

ወተት ትጠጣለህ ወይ? የሚል ጥያቄ ደርሶኛል እንግዲህ ወተት ማለት ማለት ነው። ወተት ከየት ይገኛል ወተት መጠጣት ምንድነው ጥቅሙ ምንድነው? ጉዳቱ ጉዳት አለው ወይ ጥቅምስ አለው ወይ? የሚለውን እንግዲህ በዚሁ አብራርተን ለማየት እንሞክራለን። ወተት እንግዲህ የሚገኘው ወተትን የምናገኘው ከላሞች ከፍየሎች ከሰውም በቃ ከሚወልዱ ከሚወልዱ እንስሳት ወይም ልናገኘው እንችላለን ማለት ነው። እንግዲህ ወተት ማለት ከላም በብዛት የምናገኘው ከላሞች ላሞች ሲራቡ እንግዲህ ሲራቡ ሲዳቀሉ ወይም ሲወልዱ ልጅ ይወልዳሉ ከዛ በኋላ ግልገል ወይም ጥጃ ይወልዳሉ ያን ጥጃ እንግዲህ ሲወልዱ ለእሱ ምግብነት የሚያገለግል ወተት ይወርዳቸዋል ማለት ነው። ስለዚህ ወተት ይይዛሉ የዛን ጊዜ ከእነሱ ከላሞቹ ከበጎቹ ከፍየሎቹ እናልባለን ማለት ነው የዛን ጊዜ ከእነሱ እናልብና በእቃ እናስቀምጠዋለን ያንን እንግዲህ በየጊዜው እንጠጣዋለን ማለት ነው። እንግዲህ ወተት ትጠጣለህ ወይ ለሚለው? ጥያቄ አዎ ወተት እጠጣለሁ ወተት የምጠጣው እንግዲህ ከላሞች የተገኘ ወተትን እጠጣለሁ። ከግመሎች የተገኘ ወተትን እጠጣለሁ ከፍየሎች የተገኘ ወተትን እጠጣለሁ ማለት ነው። እንግዲህ ወተት ሳይጠጣ ያደገ ህፃን የለም ያደገ ልጅ የለም። ምክንያቱም የሰው ልጅ ራሱ ከሰው ከእናትየው ከእናቱ ወተት ይጠጣል ማለት ነው። ስለዚህ ገና ከህፃንነታችን ጀምረን ወተት እየጠጣን ነው ያደግነው ወተት እየጠጣን እስከ ስድስት ወራችን ድረስ የእናት ወተት መጠጣት አለብን የእናት ወተት የምንጠጣው ጠንካራ እንድንሆን ጥሩ የአእምሮ እድገት እንዲኖረን ጠንካራ እንድንሆን የእናት ወተት እስከ ስድስት ወር መጥታት ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ስድስት ወር ከሆነም በኋላ የላም ወተት መጠጣት አለብን ማለት ነው። ከላም ወተት እየጠጣን እያደግን እያደግን ከዛ በኋላ ደግሞ የተለያዩ ምግቦችን መመገብ እንችላለን ማለት ነው። ነገር ግን መጀመሪያ የሰው ልጅ መጠጣት ያለበት የእናቱን ወተት ነው ማለት ነው። ስለዚህ ወተት እንግዲህ ከብዙ ነገሮች ሊገኝ ይችላል ከላም ይገኛል ከበጎች ይገኛል ከፍየሎች ይገኛል ከግመሎች ይገኛል ከብዙ ወላድ ነገሮች ሁሉ ወተት ይገኛል ማለት ነው። እንግዲህ ወተት ሁሉ የሆነ ግን አይጠጣም ምክንያቱም የአህያ ወተት አላት ነገር ግን አህያ የአህያ ወተት አይጠጣም ማለት ነው። እንግዲህ የበቅሎ የፈረስ የተለያዩ ነገሮች እንግዲህ ከፍ ለማየት እንችላለን የበቅሎ የፈረስ የአህያ ወተት አይጠጣም ማለት ነው። ነገር ግን የላም የፍየል እና የግመል ወተቶች ይጠጣሉ ስለዚህ እነዛን መርጠን መጠጣት ያስፈልጋል ማለት ነው። እንግዲህ ወተት መጠጣት ለምን ያስፈልጋል? የምንለውን ብናደርግ ወተት እንግዲህ ለምን አስፈለገ? ብንል ወተት እንግዲህ በጣም ለእድገት አስፈላጊ የሆነ ንጥረ ነገር ያለው በውስጡ ብዙ ንጥረ ነገሮችን የያዘ የወተት አይነት ነው ስለዚህ ያንን ወተት ብንጠጣው በአእምሮአችን በሳል እንሆናለን በአነጋጋራችን ፈጣን እንሆናለን በአካል ብቃታችን ረጅም እንሆናለን ስለዚህ ብሩህ ጥሩ ጥንካሬ ይኖረናል ማለት ነው። ስለዚህ ጥሩ ጥንካሬ እንዲኖረን አስተሳሰባችን ጥሩ እንዲሆን ጥሩ የአስተሳሰብ ችሎታ እንዲኖረን ወተት መጠጣት ያስፈልገናል ማለት ነው። ስለዚህ ያን ወተት በአግባቡ መጠጣት ያስፈልገናል ማለት ነው። እንግዲህ ወተት ስናልብ በንጹህ እቃ ሊሆን ይችላል ያን ወተት እንግዲህ በንጹህ እቃ በታጠበ እቃ እቃውን አጥበን በአግባቡ በሳሙና አጥበን አድርቀን በዛ አልበን ልናስቀምጠው ይገባል ምክንያቱም ያ ወተት ያልታጠበ እቃ ላይ ካደረግነው ሊበላሽ ስለሚችል እኛንም ሊጎዳን ይችላል ህመም ውስጥ ሊከተን ይችላል የሆድ ህመም ሊይዘን ይችላል ማለት ነው። ስለዚህ ህመምም ውስጥ እንዳንገባ ያንን እቃ በደንብ አጥበን ልንጠቀምበት ይገባል ማለት ነው። ስለዚህ ወተት ትጠጣለህ ወይ? ለሚለው ጥያቄ አዎ ወተት እጠጣለሁ ወተት የሚጠቅመኝ እንግዲህ ጠንካራ እንድሆን ጥሩ ብስለት እንዲኖረኝ ጥሩ የአስተሳሰብ ችሎታ እንዲኖረኝ ጥሩ እውቀት እንዲኖረኝ ያንን ወተት እጠጣለሁ ማለት ነው። ስለዚህም የሰው ሁሉ ልጅ ወተት ጠጥቶ ነው ያደገው ስለዚህ ወተት መጠጣት ለሰው ልጅ ግዴታ ነው መባል ባይቻልም በጣም አስፈላጊ ነገር ነው። ስለዚህ የሰው ልጅ ወተት መጠጣት አለበት። ወተት እጠጣለሁ ወይ ለሚለው ጥያቄ? አዎ ወተት እጠጣለሁ።

እንግዲህ በባህላችሁ ሰርግ እንዴት ይከናወናል የሚል ጥያቄ ደርሶኛል። እንግዲህ በባህላችን የተለያዩ ዝግጁቶች አሉት ባህላችን ላይ ሰርግ እንዴት ይከናወናል የሚለው ጥያቄ እንግዲህ። ሰርግ ላይ ብዙ ፕሮግራሞች ይካሄዳሉ። ከነዛም መካከል እንግዲህ መጀመሪያ ድግስ ይደገሳል ሰርጉ ላይ ሽማግሌ ይኬዳል ማለት ነው። እንግዲህ የሴቷ ቤተሰብ ላይ ሽማግሌ መጀመሪያ እንልካለን ልጃችሁን ለልጃችን የሚባል ባህል አለ ማለት ነው። እንግዲህ ያን ባህል ወንዶች የወንዱ ቤተሰብ ወደ ቤተሰቡ የሚቀርቡትን ሽማግሌዎችን ይሰበስብና ሄዳችሁ ያችን ልጅ ለልጃችን አይጩልን ብሎ ይነግራችኋል ማለት ነው። እንግዲህ እነዛ ሰዎች ሱፋቸውን ለብሰው የስጦታ ይዘው ወደ ልጅቱ ቤት ይሄዳሉ ማለት ነው። ልጅቱ ቤት ከደረሱ በኋላ ልጅቱ ቤት ከደረሱ በኋላ ልጃችሁን ለልጃችን ብለው ይጠይቃሉ ቆመው ሳይቀመጡ ማለት ነው። ከዛ ከ ከቆሙ በኋላ እነዛ ደግሞ ተቀመጡ ይሏቸዋል። ነገር ግን እነዚህኞቹ አንቀመጥም መጀመሪያ የመጣንበትን እንፈጽም ይላሉ። ከዛ በኋላ እሺ የምትፈልጉት ምንድነው? ሲባል ልጃቸውን ለልጃችን ይላሉ። ከዛ ልጃችሁ ምን አለው የሚባል ጥያቄ አለ። ልጃችን እንግዲህ ንብረት አለው ይሄ አለው ይሄ አለው ምናምን ተብሎ ይነገራል ከዛ በኋላ ያንን ከሰሙ በኋላ ከተስማሙ ይቀመጣሉ ማለት ነው። ከዛ ድግስ ይደረጋል ሽማግሌዎቹ ይበላሉ ይጠጣሉ ወደ ቤታቸው ይሄዳሉ። ከዛ በኋላ በተወሰነበት ቀን ቀን ወሰነው ይሄዳሉ በተወሰነበት ቀን ተመልሰው መጥተው ሰርግ ይደረጋል። ድግስ ይጣላል ዳስ ይጣላል ከዛ ለምዜዎች ለሙሽራዎች ልብስ ሶፍ ይሰራል ለሞሸራይቶ ሶቪየሎ ይደረግላታል ቀሚስ ይሰፋላታል ከዛ በኋላ ያን ቀሚስ ለብሳ ያን ቀሚስ እያንጎራደደች እሱም ስፉል ለብሶ ሸክ ብሎ ይመጣል ማለት ነው። ያን ጊዜ ከዛ እሷ የራሷ ቤት ነው የምትሆነው የራሷ ቤት ላይ ድግስ አለ ቃውጢ ድግስ ይሆናል። ሙዚቃ ይከፈታል ባህላዊ ሙዚቃ ይጨፈራል ይደለቃል ከዛ በኋላ ያንን እየጨፈሩ እየበሉ እየጠጡ ይውላሉ ማለት ነው። ከዛ ወደ አመሻሹ ሲል ሙሽረው ሙሽራይቱን ለመውሰድ ሆ እያለ እያቅራራ እየፎከረ ወደ ወደ ሙሽራይቱ ቤት ይሄዳል ማለት ነው። ያን ጊዜ ሙሽራይቱ በር ላይ ቤተሰቦቿ ሚዞቿ የሰፈሩ ልጆች አንድ ላይ ተሰበስበው አናስገባም በረኛ ከረጅተኛ አናስገባም ሰርገኛ ከደጅተኛ እያሉ ይጨፍራሉ ማለት ነው። ያን ጊዜ ያን ጭፈራ በሚካሄድበት ጊዜ እነዚህኞቹ ደግሞ አስገቡን ምናምን ብለው ይገባሉ ለምነው ምናምን ይገባሉ። በግ ያርዳሉ በሩ ላይ ያን በግ እየጠበሱ ይበላሉ ያን በግ እየበሉ ድግስ ይጣላል ይጨፈራል ከዛ በኋላ እንደዛ እንደዛ ብሎ ልጅቱን ሆይ እያሉ ይዘዋት ይሄዳሉ ማለት ነው። ያን ጊዜ እንግዲህ ወስደው ከልጁ ቤት ያደርሷታል ልጁ ቤት ሲደርሱ የተለያዩ ዝግጅቶች አሉ። እዛ እንግዲህ የስጦታ ዝግጅት አለ ሰው እንግዲህ ለሙሽራው የተለያየ ስጦታ ይሰጣል የልብስ ስጦታ አለ። የሀበል ስጦታ አለ። የ ብርድ ልብስ ስጦታ አለ የኤሌክትሪክ ምጣድ የላፕቶፕ ስልክ የተለያዩ ነገሮች እንግዲህ ለሳርገኞቹ ለሙሽሮቹ ስጦታ ይሰጣል ማለት ነው። እንግዲህ ይሄን ተከትሎ የተለያየ ምግብ ይኖራል የተለያየ መጠጥ ይኖራል እንግዲህ ከነዛ ውስጥ እንግዲህ ጠጅ ይኖራል ጥላ ይኖራል አራቂ ይኖራል ቢራ የተለያዩ መጠጦች ይኖራሉ ማለት ነው። እንደዚሁ ምግቡ ደግሞ የተለያየ ምግብ ይኖራል። የስጋ አይነት ይኖራል አለጫ ይኖራል ቀይወጥ ይኖራል የተለያዩ ወጦች የተለያዩ አዳዲስ ምግቦችም ሊኖሩ ይችላሉ። እነዛን አካቶ እንግዲህ ሰው በዛን ጊዜ እየጨፈረ ባህላዊ ጨፈረውን እየጨፈረ እየተደሰተ ይውላል ማለት ነው። እንግዲህ የሰርግ ማለቅ እንግዲህ በጣም ደስ የሚል ለቤተሰቦቼ አለም ማለት ነው። እንግዲህ ቤተሰቦች ስል ልጃቸውን ዳሩ ማለት በጣም ደስ የሚላቸው ነገር ነው። ያንን እንግዲህ ደስታ የአለም በአለም ላይ ሳሉ የሚደሰቱበት ደስታ ነው ማለት ነው። ስለዚህ በባላችሁ ሰርግ እንዴት ይከናወናል ለሚለው ጥያቄ ይሄን ይመስላል። ብዙ አይነት ባህሎች አሉ። እንደ ባህሉ ቢለያይም የኛ ሀገር ባህል ግን በጣም ደመቅ ያለ በጣም የሚያምርና የሚመስጥ በጣም ሳቢ የሆነ ነው። ማለት ነው

እህል መፍጨት ታውቃለህ ወይ? የሚል ጥያቄ ደርሶኛል እንግዲህ እህል መፍጨት ለምን አስፈለገ? እህል እንዴት ይፈጫል እህል ማለት ምን ማለት ነው? የሚሉትን እንግዲህ መፍጨት ማለት ምን ማለት ነው የሚሉትን በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ እህል መፍጨት ታውቃለህ ወይ? ለሚለው ጥያቄ እህል መፍጨት አዎ አውቃለሁ እንግዲህ ከድሮ ጀምሮ እናቶቻችን በድንጋይ ላይ አድርገው እህልን ይፈጩ ነበር በድሮ ጊዜ ገና ወፍጮ ባልመጣበት ጊዜ እህልን የሚፈጨው በድንጋይ ወፍጮ ነበረ። ያን ጊዜ እንግዲህ እህሉ ጤፍም ሊሆን ይችላል ስንዴም ሊሆን ይችላል የተያዩ አዘርቶች ይመጡና ቤት ውስጥ ሲቀመጡ ያን ጊዜ በድንጋይ ላይ እናደርጋቸዋለን ከዛ በኋላ ድንጋዩን ከታች ወደ ላይ እያመላለስን እያሽከረከርን እንፈጫቸዋለን ማለት ነው። ያን ጊዜ እህል ተፈጨ ይባላል እንግዲህ እህል ማለት አዝእርት አትክ አትክ አትክ አዝእርት ናቸው። እንግዲህ እነዛ ማለት እንግዲህ እህል የሚባሉት ስንዴ ሊሆን ይችላል በቆሎ ሊሆን ይችላል ጤብ ሊሆን ይችላል ማሽላ ሊሆን ይችላል ዘንጋራ ሊሆን ይችላል። የተለያዩ የእህል አይነቶች አሉ እንግዲህ እነዚህን እየፈጨን እን እንኖራለን እናዚን መፍጨት ለምን አስፈለገ ቢባል ይሄን እንግዲህ እነዚህን እህሎች ፈጭተን ለእንጀራ አሁን ጤፍን ለምሳሌ ፈጭተን እንጀራ ልንጋግረው እንችላለን ማለት ነው። እንግዲህ እህልን ጥንፈጭና አብክተን ውሃ አቅላቅለን የተፈጨውን ዱቄት ዋጋ አቅላቅለን አውክተን ከዛ በኋላ እንጋግረዋለን ማለት ነው ያን ጊዜ ለመግብነት ይውላል ማለት ነው ከተጋገረ በኋላ ለመግብነት እንጠቀመዋለን ማለት ነው። ስለዚህ ያን እህል እንፈጨዋለን ማለት ነው። እንግዲህ መፍጨት ብዙ ጥቅሞች አሉት። አንደኛ ለምግብነት ይውላል የፈጨነው እህል ከዛ በተጨማሪ ደግሞ ከዛ በተጨማሪ ደግሞ ያ የፈጨነው ነገር ስንፈጭ ያንን ስንፈጭ ሰዎች እኛን ሲያስፈጩን ያ የፈጨንበት ዋጋ አለው ማለት ነው። ምክንያቱም በቀንቱ አይቀርም ያን የለፋንበትን ይከፍሉናል ማለት ነው ያን ሲከፍሉን የገቢ ምንጭ ይሆናል የመተዳደሪያ ይሆናል ማለት ነው። እንግዲህ ያ በድሮ ዘመን በድንጋይ ይፈጭ ነበርክ አሁን ግን የሚፈጨው በኤሌክትሪክ ወፍጮ ይፈጫል ያ እንግዲህ አንድ መተዳደሪያ ሆኗል ማለት ነው። እንግዲህ ለፍጮ ቤቶች መፍጨት አንድ የመተዳደሪያ ነው የስራ ዘርፍ ነው ማለት ነው። እንግዲህ ብዙ ሰራተኞች በዛ ተሰማርተው የምናይበት መንገድ አለ ማለት ነው። እንግዲህ ያንን እየፈጩ ያንን እያወጠሩ ያንን እየፈጩ የሚወሉ ሰዎች አሉ እንግዲህ እነዛ ሰዎች የቀን ስራቸው ነው ማለት ነው። እንግዲህ እነዛ ደሞዝ ሊኖራቸው ይችላል ወይም ደግሞ በየቀኑ የሚከፈላቸው ብር ሊኖር ይገባል ማለት ነው። እንግዲህ ያንን ሲሰሩ ይደክማሉ ያ እንግዲህ አድካሚ ስራ ነው ያን አድካሚ ስራ ሰርተው ውለው በባዶ እጃቸው መግባት ወደ ቤታቸው የለባቸውም። እና ምግብ የሚገዙበት ልብስ የሚገዙበት ብር ያስፈልጋቸዋል እንግዲህ ያንብር በአግባቡ መክፈል ያስፈልጋል ማለት ነው። እንግዲህ እህል መፍጨት ታውቃለህ ወይ? ለሚለው ጥያቄ አዎ እህል መፍጨት ታውቃለህ ከድሮ ጀምሬ እናቴ ስትፈጭ አግዛት ነበር ያን ጊዜ እናቴ የፈጨች እኔም እያገዝኳት በዘው ለምጄ ያው አሁን እንግዲህ እኔም ወፍጮ ቤት ከፍቼ ያው እየፈጨሁ እገኛለሁ እገኛለሁ ማለት ነው። ስለዚህ ወፍጮ መፍጨቴ ለምን ጠቀመኝ የሚባል እንግዲህ አንደኛ የመታደራ መታደራዊ ሆኗል ያንን ወፍጮ እየፈጮ ያንን ያንን እየፈጨው እያበጠርኩ እውላለሁ ማለት ነው። ያን በማድረጌ የገቢ ምንጭ ይኖረኛል ማለት ነው። ያኔ የገቢ ምንጭ እንግዲህ ለምን እጠቀማለሁ ብር ይኖረኛል ያን ብር እንግዲህ ለቤተሰቦቼ ማስተዳደሪያ እጠቀምበታለሁ ማለት ነው። እንግዲህ እቃለ ለመግዛት የተለያዩ ልብሶችን ለመግዛት ምግብ ለመግዛት ቤት ለ የቤት ክራይን ለመክፈል እገለገልበታለሁ ማለት ነው። እንግዲህ እህል መፍጨት ታውቃለሁ ወይ? ለሚለው ጥያቄ አዎ አውቃለሁ እንግዲህ መፍጨት ለምን ጠቀመኝ ሁለተኛው ደግሞ እህል መፍጨት እንግዲህ ለምግብ እናጠቀምበታለሁ እንግዲህ ያን ህል ፈጅቼ ወደ ቤት ትወስድና ለምግብነት እንድንጠቀመው ይሆናል ማለት ነው ቤተሰቦቼን እመግባለሁ ማህበረሰቡም ይመገበዋል ማለት ነው። እንግዲህ ያን እህር ወስደን ከፈጨነው በኋላ አብኩተን ጋግረን እንመገበዋለን ማለት ነው። እንግዲህ ብዙ ጥቅም ነው ያለው። እህል መፍጨት እህል መፍጨት እንግዲህ ታውቃለህ ወይ? ለሚለው ጥያቄ አዎ እህል መፍጨት ታውቃለህ

ያ አካል ብቃት እንቅስቃሴ ታደርጋለህ የሚሉት ጥያቄ ደርሶኛል አዎ ያ አካል ብቃት እንቅስቃሴ አደርጋለሁ እንግዲህ ይህን ሳደርግ የአካል እንቅስቃሴ ለምን አስፈለገ የአካል እንቅስቃሴ እንዴት እንሰራለን? የአካል እንቅስቃሴ መቼ ይካሄዳል? የሚሉትን እንግዲህ በዚሁ ለማንሳት እንሞክራለን። እንግዲህ የአካል ብቃት እንቅስቃሴ ማለትስ ምን ማለት ነው የሚለውን እንያ? እንግዲህ የአካል እንቅስቃሴ ማለት ሰዎች የእለት እለት ኑሯቸውን በእንቅስቃሴ ያደርጋሉ እንግዲህ የሰው ልጅ ይንቀሳቀሳል ይራመዳል ይሮጣል እንግዲህ ይሄ የህይወት አንዱ መንገድ ነው። እና የሰው ልጅ ወደ ስራ ሲሄድ ይንቀሳቀሳል ወደ ትምህርት ሲሄድ ይንቀሳቀሳል ወደ የተለያዩ ስራዎችን ሲሰራ ይንቀሳቀሳል ስለዚህ የሰው ልጅ እንቅስቃሴ ያስፈልገዋል ማለት ነው። ነገር ግን የአካል ብቃት እንቅስቃሴ ማለት አቅደንበት ለመሮጥም ሆነ የ ለመሮጥም ሆነ ወፍረትን ለመቀነስ ወይም ደግሞ ወፍራትን ለመጨመር የናምደርገው በ እቃዎች የታገዘ ልንሰራ እንችላለን። ከዛ በተጨማሪ ደግሞ ልንሮጥ እንችላለን። ከዛ በተጨማሪ ደግሞ ገመድ ዝላይ የተለያዩ ዝላዮችን ወይም ደግሞ በቃ የተለያዩ ስፖርቶችን የምንሰራ ከሆነ ያ የአካል ብቃት እንቅስቃሴ ይባላል ማድር ነው ማለት ነው። ስለዚህ ያን ያካል ብቃት እንቅስቃሴ መቼ እንሰራለን? ወደሚለው ስንሄድ እንግዲህ የአካል ብቃት እንቅስቃሴውን ልንሰራ የሚገባው ጠዋት ተነስተን ከምግብ በፊት ልንሰራ ያስፈልጋል ማለት ነው። ምክንያቱም ከምግብ በኋላ የምንሰራ ከሆነ ትርፍ አንጀት የሚባል በሽታ ሊይዘን ስለሚችል ከዛ ከምግብ በፊት ለተወሰነ ሰዓት ለአንድ ሰዓት ወይም ለሰላሳ ደቂቃ ሩጫ ሊሆን ይችላል። ዱብ ዱብ ሊሆን ይችላል ወይም ደግሞ ዝላይ ሊሆን ይችላል ገመድ ዝላይ የተለያዩ ስፖርቶችን መለጠጥም ሊሆን ይችላል እስተም የተለያዩ ነገሮችን ማድረግ እንችላለን ማለት ነው። እንግዲህ ኳስ መጫወትም አንዱ ስፖርት ነው። ኳሶችን ልንጫወት እንችላለን የተለያዩ ስፖርቶችን መስራት እንችላለን ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ እንችላለን ማለት ነው። እንግዲህ የአካል ብቃት እንቅስቃሴን በጧት ተነስተን የምናደርግ ከሆነ ቀናችን ሁሉ ብሩህ ሆኖ ይውላል ማለት ነው። እንግዲህ ቀናችን ብሩ ይሆናል። ድብርት አይዘንም ቀናችን የተስተካከለ ይሆናል ማለት ነው። በጧት ተነስተን የምንሰራ ከሆነ ከዛ በተጨማሪ ደግሞ በጧት መስራት ካልተመቸን ማታ ላይ ወደ አስራ አንድ ሰዓት አካባቢ መስራት እንችላለን ማለት ነው። እንግዲህ ማታ ላይ በድካም የዋለውን ሰውነታችንን በስራ የተጨናነቀው አይምሮአችንን የዛለው የዛለው ሰውነታችንን ማታ ላይ አስራ አንድ ሰዓት አካባቢ ወይም አስራ ሁለት ሰዓት ላይ ማነቃቃት ወይም ማነቃቃት ያስፈልገናል ማለት ነው። እንግዲህ ስፖርት ስንሰራ መነቃቂያ ነው። ስፖርት እንግዲህ ውፍረትን ለመቀነስ የሚሰራ አለ ወይም ደግሞ ውፍረትን ለመጨመር የሚሰራ አለ ወይም ደግሞ ለተለየ አላማ የሚሰራ አለ ማለት ነው። እንግዲህ ያንን ስንሰራራ እንደ ፍለጎታችን ይለያያል። እንግዲህ ስፖርት ለምን ያስፈልጋል ምንድነው ጥቅሙ ብንባል? አንደኛ የስፖርት ጥቅም እንግዲህ ስፖርት ለመታዳደሪያነት ወይም ለገቢ ምንጭነት ይጠቅመናል። እንግዲህ ስፖርተኞች አሉ አሁን ለምሳሌ ኳስ ተጫዋቾች ኳስ ይጫወታሉ የተለያየ የኢትዮጵያ እግር ኳስ ተጫዋቾች አሉ የአሜሪካም አሉ የቻይናም አሉ በቃ የተለያየ ሀገራት ይራሳቸው እና ሊቨርፑል እነ ሲቲ የተለያዩ የእግር ኳስ ክለቦች ናቸው። እንግዲህ እነዚህን እነዚህን ተጫዋቾች በየወር ወይም በየሳምንቱ ደሞዝ ይከፍላቸዋል ማለት ነው። እንግዲህ እዚህ ላይ ስለተጫወቱ ብቻ የሚከፈላቸው ከሆነ ይሄ የገቢ ምንጭ ነው ማለት ነው። እንግዲህ ኳስ ይጫወታሉ ሩጫም ለሚሮጡት ይከፈላቸዋል ሩጠው ሲያሸንፉ የራሳቸው ሜዳሊያ ይሰጣቸዋል ዋንጫ ያሸንፋሉ ማለት ነው። እንግዲህ ይሄ አንዱ ክፍያ ነው አንዱ መተዳደሪያ ነው ማለት ነው። ስለዚህ የሰው ልጅ የለት ተእለት እንቅስቃሴ የአካል ብቃት እንቅስቃሴ ቢያደርግ የተመረጠ ነው ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ ጥሩ ነው። ምክንያቱም ለሰዎች ልጆች አንደኛ የገቢ ምንጭ ያስገኛል ሁለተኛ ደግሞ ጤናን ይጠብቃል ማለት ነው። እንቅስቃሴ ስናደርግ የሰው ልጅ እንቅስቃሴ የሚያደርግ ከሆነ ከበሽታ ራሱን መከላከል ይችላል ማለት ነው። ስለዚህ የሰው ልጅ ራሱን ከበሽታ ለመከላከል ስፖርት መስራት ያስፈልጋል የአካል ብቃት እንቅስቃሴ ማድረግ ይጠበቅበታል ማለት ነው። እንግዲህ ወፍራትን ለመቀነስ ወፍረትንም ለመጨመር የገቢ ምንጭ ለማግኘት እና ደስታንም ለማግኘት

ስልጠና ትወዳለህ ወይ? የሚል ጥያቄ አለ እንግዲህ አዎ ስልጠና እወዳለሁ። ስልጠና ለምን ያስፈልጋል ለምን ወደድኩት ስልጠና ምንድነው ጥቅሙ የሚሉትን እንግዲህ እዚያው ለማየት እሞክራለሁ። ስልጠና ትወዳለህ ወይ ለሚለው ጥያቄ አወዳለሁ። ምክንያቱም ስልጠና ማለት እንግዲህ ብዙ ጥቅሞችን የምናገኝበት ነው እንግዲህ ስልጠና ማለት ሰዎችን በተለያዩ ሙያዎች በተለያዩ ክህሎቶች እንዲዳብሩ እንዲያዳብሩ ወይም ደግሞ አእምሮአቸው ብልህ እንዲሆን በዛ ረድፍ ብልጥ እንዲሆኑ በዛ በዛ ሙያ ብቁ እንዲሆኑ የምናደርግበት አንዱ የማስተማሪያ መንገድ ነው እና ስልጠና እወዳለሁ ማለት ነው። ስልጠና እንግዲህ ለብዙ ሰው ሊሰጥ ይችላል። እንግዲህ ሰዎች ስልጠና ወስደው ነው እንግዲህ የሰው ልጅ ከልጅነቱ ጀምሮ ስልጠናን በመውሰድ ነው ያደገው። መጀመሪያ ስልጠና የጀመርነው እንግዲህ የሰው ልጅ መናገር ሰጥነናል መጀመሪያ ስንወለድ ማውራት አንችልም ነበር። ነገር ግን ከጊዜ ብዛት የተነሳ በመሰልጠን በመልመድ ቤተሰቦች የሚያደርጉትን የሚያወሩትን በመስማት በማለት በመደጋገም ሰልጥነን መናገር ችለናል ማለት ነው። እንደዚሁም ደግሞ ስራ ቦታ ላይ ስራ ከመግባታችን በፊት ስልጠና አለ ማለት ነው። ያን ስልጠና እንግዲህ በአግባቡ መውሰድ ያስፈልጋል። ምክንያቱም ያ ስልጠና ወደፊት የምንሰራውን ስራ የሚያሳይ ነውና ያን ስራ የምንለማመድበት ያን ስራ የምንተገብርበት መንገዱን የሚያሳየን ነው እና ስልጠና መውሰድ ያስፈልገናል ማለት ነው። እንግዲህ ስልጠና ብዙ ጥቅሞች አሉት አንደኛው ጥቅሙ የተለያየ እውቀትን የተለያየ ክህሎትን የምናዳብርበት አንዱ መንገድ ነው ማለት ነው። እንግዲህ ያንን ክህሎት ያንን ጥበብ ያንን እውቀት ለማግኘት ስልጠናዎችን በተለያዩ ቦታዎች እየሄድን ማግኘት ያስፈልጋል መውሰድ ያስፈልጋል ማለት ነው። እንግዲህ እነዚህን ስልጠናዎች ስንወስድ ብዙ እውቀት ይኖረናል ብዙ ችሎታ ይኖረናል እንግዲህ ብዙ እውቀትና ብዙ ችሎታ ካለን ብዙ ብዙ ደንበኞች ይኖርናል ብዙ የምናውቃቸው ሰዎች ይኖራሉ ማለት ነው። እንግዲህ ያንን የምናውቅ ከሆነ የስራ እድል ልናገኝ እንችላለን ማለት ነው። ያን የስራ እድል የምናገኝ ከሆነ እንግዲህ ደሞዝ ይኖረናል ማለት ነው። ያ ደሞዝ ካለን ማለት የገቢ ምንጭ አለን ማለት ነው። የገቢ ምንጭ አለን ማለት ደግሞ መተዳደርያ አለን ማለት ነው። የገቢ ምንጭ አለ ማለት ቤተሰቦቻችንን የምናስተዳድርበት ገንዘብ ይኖርናል ማለት ነው። እንግዲህ ገንዘብ ኖረን ማለት ቤተሰቦቻችንን የፈለጉትን ያህል ማሟላት እንችላለን እኛም የምንፈልገውን ልብስ ሆና መኪና ሆና ቤት ሆና ምግብ መሆኑ የተለያዩ ነገሮችን ማሟላት እንችላለን ማለት ነው። እንግዲህ ስልጠና መውሰድ እስከዚህ ድረስ ይጠቅማል ማለት ነው። እንግዲህ ስልጠና በተለያዩ ቦታዎች ይሰጣል በተለያዩ ድርጅቶች በተለያዩ መድረኮች ላይ ይሰጣል እንግዲህ እዛ ላይ እየሄድን የተለያዩ ስልጠናዎችን ብንወስድ ብዙ ጥቅሞችን እናገኝበታለን ለወደፊት ህይወታችን ትምህርት እንቀስምበታለን ማለት ነው። እንግዲህ ስልጠናን ትወዳለህ ወይ ለሚለው ጥያቄ አዎ ስልጠናን እወዳለሁ። ስልጠና ብዙ ጥቅሞች አሉት። ስልጠና ብዙ ጥቅሞች አሉት ከነዛም ውስጥ እንግዲህ ስኪልን ያዳብራል ችሎታን ያዳብራል የተለያዩ እውቀቶችን ይሰጠኛል ማለት ነው። ከዛ በተጨማሪ እንግዲህ ስልጣና ብዙ አይነት ስልጠና አለ እንግዲህ አንዳንድ ጊዜ መርጠን መሰልጠን ይኖርብናል። እንግዲህ መጥፎ ስልጠናዎች ሊኖር ይችላሉ በርግጥ መጥፎ የሚባል ስጠና ላይኖር ይችላል። ግን ሀሳባቸው ወይም አስተሳሰባቸው መልካም ያልሆኑ ነገሮችን ማስወገድ ይኖርብናል ማለት ነው። ምክንያቱም ጥሩ ጎንም ብቻ ነው ከአንድ ሰው ልንቀበል የሚገባው ጥሩ ጎኑን ነው እንጂ መጥፎ ጎኑንም አብረን መቀበል የለብንም ማለት ነው። ስለዚህ ያንን ጥሩ ጎን ብቻ ተቀብለን መሄድ አለብን ማለት ነው። ስለዚህ አንድ ሰው ስልጠና ሲሰጠን የእሱን መጥፎ ጎን ሳይሆን የእሱን ጥሩ ጎን መቅሰም አለብን ማለት ነው። ያንን ከያዘን በኋላ ወደ ተግባር እንሄዳለን ማለት ነው። ያንን የሰለጠነውን ነገር በተግባር ማዋል አለብን ነገር ግን ዝም ብለን ሰልጥነናል ብለን ብቻ ቁጭ ካልን ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ያንን የሰለጠነውን ነገር በተግባር መሞከር አለብን ማድረግ አለብን ስለዚህ ያን ስልጠና መሞከር መስራት አለብን ማለት ነው። ስለዚህ ስልጠና ትወዳለህ ወይ? ለሚለው ጥያቄ አዎ ስልጠና እወዳለሁ። ስልጠና ብዙ ጥቅሞች አሉት ከነዛም ውስጥ እንግዲህ ችሎታን ያዳብራል እውቀትን ያሳድጋል አስተሳሰብን ከፍ ያደርጋል የገቢ ምንጭንም ያሳድጋል ማለት። ነው

የምትመኘው ስራ ምንድነው የሚል ጥያቄ ደርሶኛል እንግዲህ ይህ ጥያቄ የምትመኘው ስራ ምንድነው? ማለት እኔ እንግዲህ ብዙ አይነት ስራዎችን ለመስራት እፈልጋለሁ። ከእነዛም ውስጥ እንግዲህ አንደኛው ዶክተር መሆን እፈልጋለሁ። እንግዲህ ዶክተር መሆን ለምን ፈለክ ብትሉኝ? እንግዲህ ዶክተሮች እንግዲህ የሰውን ነፍስ ነው ሚያድኑት ዶክተር ማለት እንግዲህ። በትምህርት የበለፀገ አይምሮ ያላቸው የሰውን ህይወት ለማትረፍ የተሰለፉ የሰውን ህይወት ለማቃናት የሚሞክሩ አንድ የህብረተሰቡ ዜጎች ናቸው ማለት ነው። እንግዲህ እነዚህን ዶክተሮች። እንዴት ነው ዶክተር ሚኮነው ብሎ ቢጠየቅ? አንድ ዶክተር ለመሆን አንድ ሰው ትምህርት ተምሮ ዩኒቨርሲቲ ገብቶ ዩኒቨርሲቲ ላይ እስከ ሰባት አመት ድረስ ተምሮ ያንን እውቀት ይዞ የሚወጣ ሰው ነው ዶክተር ሊባል የሚችለው። እንግዲህ ያን ዶክተር ስንለው ከብዙ አንፃር ነው ምክንያቱም። አንደኛ ብዙ እውቀት አለው ብዙ ትምህርት አለው ብዙ የሰራ ነው። ስለዚህ ያንን ሰው ዶክተር እንለው አለን ማለት ነው። እንግዲህ ያ ዶክተር። ሰዎችን ያክማል የተጎዱ ሰዎችን ይረዳል የታመሙ ሰዎችን ያክማል ይጠግናል ማለት ነው። ስለዚህ የዶክተር ስራው ሰው ማዳን ነው። እና እኔ ደግሞ ሰውን ማዳን እወዳለሁ። እና ያነን ዶክተር ብሆን በጣም ደስ ይለኛል ማለት ነው። እንግዲህ የምትመኘው ስራ ምንድነው? የተባልኩት ጥያቄው የምመኘው ስራ እንግዲህ ዶክተር መሆን ነው ማለት ነው። ዶክተር እንግዲህ ለሰው ልጅ ዋስትና ነው ማለት ነው። እንግዲህ የሰው ልጅ ይታመማል የሰው ልጅ ይቆዝላል ይጎዳል ይሰበራል እንግዲህ ያንን ለመጠገን ደግሞ ዶክተር ያስፈልጋል ማለት ነው። እንግዲህ ዶክተር ካለ የሰዎች ልጅ ጤነኛ ይሆናሉ ማለት ነው። ስለዚህ ዶክተርን እመርጣለሁ ማለት ነው። ከዛ በተጨማሪ ደግሞ። መምህርን እመርጣለሁ እንግዲህ አንድ ሰው መምህርን መሆን ይፈልጋል እኔም ደግሞ የምመኘው መምህር መሆን እመኛለሁ። ምክንያቱም መምህራን ብዙ እውቀት አላቸው። ምክንያቱም ብዙ ዶክተሮችን ብዙ ብዙ ፓይለቶችን ብዙ የባንክ ሰራተኞች የመንግስት ሰራተኞችን የሚያፈሩት መምህራን ናቸው። እና መምህራንን መምህራን ተማሪዎችን በአግባቡ አስተምረው በአግባቡ መክረው በአግባቡ አሳድገው በአግባቡ አስተምረው ለሀገር ተራካቢነት የሚያበቁ እነሱ ናቸው። እና እነሱም መሆን በጣም የምወደው ነገር ነው። እንግዲህ በጣም የምመኘው ነገር መምህራን መሆን ነው። እንግዲህ መምህራንን መሆን የተመኘሁበት ምንገድ የሀገር ተራካቢዎችን በአግባቡ በስነ ምግባር በስነ ምግባር ቀርጾ ለማሳደግ በጥሩ ምግባር ለማሳደግ ለማስተማር ለማበልጸግ እውቀትን ለማስረጽ ስለምፈልግ ህፃናት ላይ ለዛ መምህርም መሆን እፈልጋለሁ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ እንግዲህ ነጋዴም መሆን እፈልጋለሁ። ነጋዴዎች እንግዲህ ምንድን ናቸው ብንል? ነጋዴዎች እንግዲህ እቃ የሚሸጡ እቃ ከተለያዩ ሀገሮች ከሩቅም ሆነ ከቅርብ ሰብስበው የሚያስፈልገንን ነገር የሚያመጡ ናቸው። እንግዲህ እነዛን መሆን ማለት ለማህበረሰቡ ማህበረሰቡ እቃን መለዋወጥ ይፈልጋል እቃን መሸጥ መግዛት ይፈልጋል ያን እቃ እንግዲህ ማቅረብ ያን እቃ ማከማቸት ያን እቃ ማምጣት ያስፈልጋል። ከተለያዩ ሀገራት ከተለያዩ ማህበረሰቦች ጋር አምጥቼ ያን እቃ መሸጥና መለወጥ ለሰዎቹ ማድረስ ለሰዎቹ ማቅረብ እፈልጋለሁ ማለት ነው። እንግዲህ ያንን ካቀረብኩኝ ለሰዎቹ ያ ሁሉ ልፋታቸው ይቀርላቸዋል ያ ሁሉ ድካማቸው ይቀንሳል ማለት ነው። ስለዚህ እኔ ሰዎችን ለመርዳት ሰዎችን ለማገዝ ስለምፈልግ ነጋዴ መሆን በጣም ደስ ይለኛል። አንዱ የምመኘው ነጋዴ መሆን ነው ማለት ነው። ስለዚህ ነጋዴ መሆን እመኛለሁ። ከዛ በተጨማሪ ደግሞ ኢንጂነር መሆን እመኛለሁ። ኢንጂነሮች እንግዲህ ምንድነው ሚሰሩት? አናጺዎች ናቸው አናጺ ማለት እንግዲህ ቤትን የሚሰራ ቤት እንግዲህ ለሰው ልጅ መሰረታዊ ነገር ነው። ቤት ከሌለ የሰው ልጅ መኖር አይችልም። ስለዚህ ቤትን ለመስራት አናጺ ያስፈልጋል ያን አናጺ መሆን እመኛለሁ ማለት ነው። እንግዲህ ለሰው ልጅ አስፈላጊ ነገር ነው። እና ያን አናጺ መሆን እፈልጋለሁ ማለት ነው። ስለዚህ አናጺዎች ምንድነው? ሚሰሩት ቤት ይሰራሉ ቆርቆሮዎችን ግድግዳውን የተለያዩ ነገሮችን እና አመሰቃቅለው አርገው ቤት ይሰራሉ ማለት ነው። ስለዚህ የምትመኘው ነገር ስራ ምንድነው ከተባልኩ ዶክተር

ሌሎችን መርዳት ትወዳለህ ወይ የሚል ጥያቄ አለ? እንግዲህ ሌሎችን መርዳት በጣም የሚያስደስት ነገር ነው። እንግዲህ ሌሎችን መርዳት ለምን አስፈለገ? ሌሎችን መርዳት ማለትስ ምን ማለት ነው የሚሉትን ጥያቄዎች በዚሁ ለማየት እንሞክራለን። እንግዲህ ሌሎችን መርዳት ማለት ጓደኞችን ሊሆን ይችላል ወይም ማህበረሰቡን ሊሆን ይችላል። ማለት በአካባቢው ያለ የሰፈራችን ጓደኞች ወይም ጎረቤቶችን ሊሆን ይችላል የተለያዩ ማህበረሰቦችን ሊሆን ይችላል እነዛን መርዳት ትወዳለህ ወይ ማለት ነው? እንግዲህ ሌሎችን መርዳት ማለት ከዚህ አንፃር እናየዋለን። ከዛ በመቀጠል እንግዲህ ሌሎችን መርዳት ለምን አስፈለገ? የሚለውን እንግዲህ ሌሎችን መርዳት ለምን ያስፈልጋል? ብንል ሌሎች መርዳት ራስን መርዳት ነው የሚለው ጥቅስ አለ። እንግዲህ ይሄ ማለት ሌሎች መርዳት ማለት ሌሎችን መርዳት ማለት ራስን መርዳት ነው። ስንል ሌሎችን የምንረዳቸው ከሆነ ሌሎችን የምናግዛቸው ከሆነ ሌሎችን የምን የምን የምንአግዛቸው ከሆነ ሌሎችን የምንረዳቸው ከሆነ ምን እናገኛለን ቢባል? አንደኛ የአእምሮ ወርካታ እናገኛለን። እንግዲህ የአእምሮ እርካታ ማለት ደስታ ማለት ነው። ደስታ ማለት ሀሴት ማለት ነው። ሀሴት ማለት ደስ የምንሰራ ማለት ነው። እንግዲህ ሌሎችን የምንረዳ ከሆነ ሌሎችን የምናግዝ ከሆነ ደስታ እናገኛለን። ደስታ ማለት ከዛ በተጨማሪ ደግሞ ጽድቅ እናገኛለን። እንግዲህ ፈጣሪያችን ሰዎችን የምትረዱ ከሆነ ጽድቅን ታገኛላችሁ ይላል። እና ሰዎችን በመርዳት ጽድቅ ማግኘት ይቻላል ማለት ነው። ስለዚህ ሰዎችን መርዳት በጣም ደስ የሚል ነገር ነው። ለአእምሮም ደስታን የሚሰጥ ነገር ነውና። ሌሎችን መርዳታ በጣም ደስ ይላል ማለት ነው። እንግዲህ ሰዎችን በምን እንረዳቸዋለን ብለን ብንሄድ ደግሞ እንግዲህ ሰዎችን በተለያዩ ነገሮች መርዳት ይቻላል። እንግዲህ ሰዎችን ከመጀመሪያው ጀምረን ብናየው ሰዎችንም አንደኛ በገንዘብ እንረዳቸዋለን። እንግዲህ በገንዘብ እንዴት እንረዳቸዋለን ብንል? ለሰዎች ቤት ልንገዛላቸው እንችላለን መኪና ልንገዛላቸው እንችላለን። የተለያዩ ልብሶችን ምግቦችን በመግዛት ብር በመስጠትም ጭምር እነዚህን በማድረግ የተለያዩ ነገሮችን በመግዛት ብር በመስጠት ማገዝ እንችላለን መርዳት እንችላለን ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ሰዎችን የምረዳበት መንገድ ምንድነው? ቢባል እንግዲህ በጉልበት ልንረዳቸው እንችላለን እንግዲህ አንድ ሰው የሆነ እቃ ተሸክሞ ካየን ያን እቃ በመቀበል ያን እቃ በማገዝ ያን እቃ ተሸክሞ አብሮ በመሄድ በጉልበት ማገዝ ይቻላል ማለት ነው። ከዛ በተጨማሪ ቤት ሲሰሩ ካየን አብረን ቤት በመስራት ለእነሱ በማገዝ ውሃ ከቀዱ ውሃ በመቅዳት የተለያዩ ነገር ሲሰሩ ያንን ስራ በማገዝ በማበረታታት ልንረዳቸው እንችላለን ማለት ነው ከዛ በተጨማሪ ደግሞ ሰዎችን የምንረዳበት መንገድ ምንድነው? በሀሳብ እንረዳቸዋለን። እንግዲህ ሰዎችን በሀሳብ ልንረዳቸው እንችላለን። እንዴት በሀሳብ ይረዳል ሰው ቢባል? እንግዲህ ሰዎችን ችግር ሊደርስባቸው ይችላል የተለያየ ችግር ሊደርስባቸው ይችላል ያን ችግር በገንዘብና በጉልበት መርዳት የማንችል ከሆነ በሀሳብ መርዳት እንችላለን። እንግዲህ በሀሳብ እንዴት ነው የምንረዳው የሚለውን ብናይ። በሀሳብ መርዳት ማለት ያን ችግር እነሱ እውቀት ላይኖራቸው ይችላል እኛ የተማርንበት የስራ መስክ ሊሆን ይችላል ያ ችግር የተፈጠረባቸው ስለዛ እውቀቱ ሊኖረን ይችላል ስለዛ ግንዛቤው ሊኖረን ይችላል ስለዚህ ያን ነገር አብራርተን የደረሰውን ነገር አብራርተን ልን ልናግዛቸው ይገባል ማለት ነው። እንግዲህ ያን ነገር አስረድተን እስከሚገባቸው ድረስ በደንብ አስረድተን በደንብ ተናግረን በደንብ እንዲረዱት አድርገን አጽናንተናቸው ሊሆን ይችላል በዛ መርዳት እንችላለን ማለት ነው። እንግዲህ በሀሳብ መርዳት ማለት ብዙ ጥቅሞች አሉት። እንግዲህ ሰዎችን ከ ልናጽናናበት እንችላለን ሰዎችን ልናበረታታበት እንችላለን። ጥሩ ነገር ሲሰሩ አይዟችሁ በርቱ ጀግኖች እያልን ልናበረታታበት የምንችልበት መንገድ ነው ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ሰዎችን የምንረዳበት መንገድ እንግዲህ በብዙ አይነት መንገድ ብንረዳም በምክር ልንረዳቸው እንችላለን። እንግዲህ ለሰዎች ምክር መስጠት አለብን። ጥፋት ሲያጠፉ ወይም ደግሞ የማይሆን ነገር ሲሰሩ ወይም ደግሞ ግራ ሲገባቸው ህይወት ግራ ሲያጋባቸው የዛን ጊዜ ምክር ልንሰጣቸው ይገባል ማለት ነው። ስለዚህ ሌሎችን መርዳት ትወዳለህ ወይ ለሚለው ጥያቄ? አዎ ሌሎችን መርዳት እወዳለሁ። በጣም

ማታ ከስራ በኋላ ምን ታደርጋለህ የሚል ጥያቄ መጣ እንግዲህ ይሄ ጥያቄ ከብዙ አንፃር ልናየው እንችላለን። እንግዲህ የማታ ከስራ በኋላ ምን ትሰራለህ? ከስራ በኋላ መስራትህ ለምንድነው ጥቅሙ። ከስራ በኋላ ባትሰራስ ምን ይፈጠራል? የሚሉትን እንግዲህ በዚሁ ለማየት እንሞክራለን። እንግዲህ ማታ ከስራ በኋላ ምን ታደርጋለህ ለሚለው ጥያቄ? መልስ ሊሆን የሚችለው ማታ ከስራ በኋላ ብዙ የግል ስራዎችን እሰራለሁ። እንግዲህ እኔ የመንግስት ሰራተኛ ነኝ። እስከ አስራ እስከ አስራ ከሁለት ሰዓት እስከ አስራ አንድ ሰዓት የቢሮ ስራ ስሰራ ቀኑን ሙሉ እውላለሁ። ከዛ በኋላ ስራዬን ጨርሼ ወደ ቤት ከሄድኩ በኋላ ቤተሰቦቼ ጋር እገናኝና የተለያዩ ነገሮችን ሳደርግ እውላለሁ። ምክንያቱም እነዛ የማደርጋቸው ነገሮች የግል ስራዬ ናቸው። እንግዲህ ሱቅ አለኝ ያን ሱቅ እሸጣለሁ። በትርፍ ሰዓቴ ከስራ ውጪ ባለው ሰዓት ያን ሱቅ እየሸጥኩኝ ሌላ የገቢ ምንጭ አገኛለሁ ማለት ነው። እንግዲህ እኔ በየወሩ ደሞዝ ይከፈለኛል ነገር ግን ያ ደሞዝ ለህይወቴ ለምኖረው ህይወት ለምፈልገው ህይወት በቂ አይደለም። ስለዚህ ያን ደሞዝ በቂ ካለመሆኑ የተነሳ እኔ ተጨማሪ ስራዎችን እሰራለሁ ማለት ነው። እንግዲህ አንዱ እኔ ሱቅ እሰራለሁ በተጨማሪ ከስራ ሰዓት በኋላ ሱቅ እሰራለሁ ማለት ነው። እንግዲህ ያ ሱቅ ብዙ እቃዎች አሉት ያ ሱቅ እንግዲህ ብዙ እቃዎችን ከሌላ ቦታ አመጣና ያንን እቃ እሸጣለሁ ማለት ነው። እንግዲህ የኔ ማታ ማታ የምሰራው ስራ ሱቅ መሸጥ ነው። እስከ አራት ሰዓት ድረስ ሱቅ እሸጥና እና ከዛ በኋላ እዘጋለሁ ማለት ነው። ስለዚህ ከአስራአንድ ሰዓት በኋላ የምሰራው ማታ ላይ ሱቅ መሸጥ ነው ማለት ነው። ስለዚህ ከዛ በኋላ እራቴን እበላና ከዛ ከቤተሰቦቼ ጋር ትንሽ ተጫውቼ ወደ እንቅልፍ ነው የምሄደው ማለት ነው እተኛለሁ። ከዛ በኋላ ከጧት በጧት ተነስቼ ደግሞ ወደ ስራ እሄዳለሁ ማለት ነው። እንግዲህ የኔ የቀኑ ዉሎ ይሄን ይመስላል። ማታ ከስራ በኋላ የምሰራው ሱቅ ብቻ አይደለም ሌላም ስራ እሰራለሁ። የተለያዩ ለህይወቴ የሚያስፈልጉ ነገሮችን የተለያዩ ምግቦችን በመስራት እንግዲህ ለሚሸጡ ሱቄ ላይ የምሸጣቸው ምግቦችን እሰራለሁ። የተለያዩ ዳቦዎችን እጋግራለሁ የተለያዩ ብስኩቶችን እጋግራለሁ የተለያዩ አምባሻዎችን ሳምቡሳዎችን እየጋገርኩኝ ሱቄ በረንዳ ላይ በማድረግ እነሱንም እየሸጥኩ እተዳደራለሁ ማለት ነው። እንግዲህ ማታ ከስራ በኋላ እነዚህን አደርጋለሁ። ከዛ ከዛ በተጨማሪ ደግሞ ቅዳሜና እሁድ ሲሆን ማታ ከስራ በኋላ ከቤተሰቦቼ ጋር ፊልም አያለሁ። እንግዲህ እነዛ የእረፍት ቀናቶች ናቸው። እና በዛ በዛ ጊዜ ፊልም በማየት ከቤተሰቦቼ ጋር ጊዜ በማሳለፍ ለቤተሰቦቼ ጊዜ በመስጠት እነሱ ጋር ፍቅርን በማደስ እዉላለሁ ማለት ነው እንግዲህ እነዛን ሳደርግ ነው የምወለው ማለት ነው። ስለዚህ ቤተሰቦቼም ጋር እንዳልራራቅ ከልጆቼ ጋርም እንዳልራራቅ ለእነሱም ጊዜ በመስጠት ለስራዬም ደግሞ ጊዜዬን በመስጠት በእቅድ እየተመራው ህይወቴን እመራለሁ ማለት ነው። ስለዚህ የሰው ልጅ በእቅድ ሊኖር ይገባዋል። በእቅድ ሊያደርግ ይገባዋል ሁሉንም ነገር ስለዚህ እኔ ቀን ስራዬን በአግባቡ ስሰራ ውዬ ማታ ደግሞ የራሴን የግሌን ስራ እሰራለሁ ማለት ነው። በተጨማሪ ደሞዝ ወይም ደሞ ደሞዜ ስለማይበቃ የተጨማሪ የገቢ ምንጭ አገኝበታለሁ ማለት ነው። ስለዚህ ከስራም ሰዓት በኋላ መስራት በጣም ጠቃሚ ነገር ነው። ሌሎችም ሰዎች ሊሰሩት የሚገባ የሚበረታታ ነገር ነው። ሌሎችም እንግዲህ እንደዚሁ ሰርተው የገቢ ምንጫቸውን ቢያሳድጉ የህይወት ሁኔታቸውን ከፍ ቢያደርጉ የህይወት ደረጃቸውን ከፍ ወዳለ ደረጃ ቢመሩበትና ቢኖሩበት ብዬ አምናለሁ። እና እንደኔ በህይወተኛ በህይወታቸው ደስተኛ እንዲሆኑ በህይወታቸው መልካም ነገር እንዲገጥማቸው የራሳቸውን ስራ በጎን በማታ ማታ ቢሰሩ በጣም አሪፍ ነው ብዬ አስባለሁ። እንግዲህ ማታ ከስራ በኋላ ምን ታደርጋለህ? ለሚለው ጥያቄ እኔ ማታ ከስራ በኋላ ሱቅ እሸጣለሁ። ዳቦዎችን እጋግራለሁ ብስኩቶችን እጋግራለሁ። ሳምቡሳዎችን ኩኪሶችን የተለያዩ ምግብ ነክ ነገሮችን የምግብ ነገር መንገድ የመንገድ ምግቦችን ሰራና

የምታስታውሰው ልዩ በዓል አለ ወይ የሚል ጥያቄ ደርሶኛል? አዎ እንግዲህ የማስታውሰው ብዙ በዓላት አሉ ከዛ ውስጥ እንግዲህ አንዱ የጥምቀት በዓል ነው። የጥምቀት በዓል እንግዲህ በቅርቡ የተካሄደ በሀገራችን ኢትዮጵያ በድምቀት የሚከበር በጣም ልዩ የሆነ ድባቡ ደስ የሚል በጣም ውበት ያለው በዓል ነው። እንግዲህ ይሄን በዓል በየአመቱ በጥር አስራ አንድ እና አስራ ሁለት የሚከበር የባህል አይነት ነው። እንግዲህ ይሄን ባህል ብዙ ከውጭ የሚመጡ ሰዎች የሚያከብሩት በዓል ነው። ከመጬ መጥተው ይጎበኙታል ያዩታል ይደሰቱበታል በጣም ደስ የሚል ማህበረሰቡም በጣም ደስ የሚል በመላው ኢትዮጵያ የሚከበር የጥምቀት በዓል ነው። እንግዲህ የምታስታውሰው ልዩ በዓል አለ? የተባልኩት ጥያቄ ይሄ መልስ ሊሆን ይገባል ማለት ነው። እንግዲህ ጥምቀት በዓል በጣም ደስ የሚል ነው። በጣም የሚመስጥ በተለያዩ የባህል የሃይማኖታዊ ዝግጅቶች የደመቀ በተለያዩ ባህላት የደመቀ በጣም ደስ የሚል ልዩ ህብረ ቀለም ያለው የባህል አከባበር የሚታይበት የጥምቀት በዓል ነው ማለት ነው። እንግዲህ ይሄ በዓል ይሄ በዓል ከድሮ ጀምሮ ከአባቶቻችን የመጣ የጥንት በዓል ነው። እንግዲህ ይሄን ባህል ስናከብር ብዙ ስርዓትና ብዙ ተግባራት ብዙ ባህላት የሚከናወኑበት ባል ነው። እንግዲህ ከእነዚህም መካከል እንግዲህ አንዱ የሎሚ ውርወራ አለ። እንግዲህ ሰዎች የሚተጫጩበት ነው ማለት ነው። እንግዲህ ይሄ ማለት ወጣቶችና ኮረዶች የሚተጫጩበት ወጣት ወንዶችና ወጣት ሴቶች የሚተጫጩበት አንዱ የባህላ የባህላችን መገለጫ ነው። እንግዲህ እንዴት ይተጫጫሉ ብንል በጣም ደስ የሚል ታሪክ ያለው ነው። ይሄ እንግዲህ ወንዱ ልጅ ሎሚ ቆርጦ ከቤት ከሰፈሩ ይሄድና ወይም ደግሞ ሉሚ ገዝቶ ይወስድና አንዷ ቆንጆ ላይ ያያትን የወደዳትን ወገቧን ይመታታል በዛን ጊዜ ያሎሚን ታየውና ዝቅ ብላ ካነሳችው ያን ሎሚ እወደዋለች ማለት ነው። ልጁን ስለዚህ ይተጫጫሉ ማለት ነው። በዛ ምክንያት ከዛ በተጨማሪ ደግሞ ካልወደደችውና እሱ ጋር መተጫጨት ካልፈለገች ያንሎሚ ትታው ትሄዳለች ማለት ነው። ስለዚህ እንደዛ አድርገው የሚተጫጩበት አንዱ ባህላዊ መንገድ ነው ማለት ነው። ስለዚህ የጥምቀት ባህል በጣም ደስ የሚል ነው አንዱ የባህላዊ መተጫጫ መንገድ ነው ማለት ነው። ከዛ በተጨማሪ እንግዲህ የሃይማኖታዊ ስርዓት ያለው በዓል ነው። እንግዲህ ይህ በዓል የጥምቀት በዓል ይባላል። ይሄ የጥምቀት በዓል ለምን ተባለ? ቢባል የጥምቀት ባህል ማለት እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህረ ዮርዳኖስ መጥቶ ከዮሐንስ ዘንድ የተጠመቀበት የጥምቀት ባልን ጥምቀቱን ምክንያት አድርገን የምናከብረው በዓል ነውና። ታቦታትን ይዘን ከባህር ወደ ባህር ሄደን የምናከብረው በዓል ነው። ስለዚህ ይህ ባህል በጣም ደማቅና በጣም ደስ የሚል ነው። ብዙ ሃይማኖቶች ብዙ ብዙ የሃይማኖታዊ ባህላት የሚከበሩበት ነውና በጣም ደስ ይላል። ይሄ ባህል እንግዲህ በጣም ይከበራል በሀገራችን ኢትዮጵያ እንደውም በዩኒስኮ ሳይመዘግብ አይቀርም። እና ይሄ ባህል እንግዲህ በጣም ደስ የሚል ባህል ነው። ይሄን ባህል ማክበራችን ለእኛ ምን ይጠቅምናል? ብንል እንግዲህ አንደኛ በባህላችን የምንተጫጭበት መንገድ ነው። ሁለተኛ ደግሞ በመንፈሳዊ መንገድ ከፈጣሪያችን ጋር የምንታረቅበት የምንመለስበት ወደ ፈጣሪያችን ንስሃ የምንገባበት መንገድ ነውና። ይሄን መንገድ ልንጠብቀውና ልንይዘው ልንንከባከበው ያስፈልጋል ማለት ነው። አንድም ለሀገር እጅን ኢትዮጵያ የገቢ ምንጭ ነው። ምክንያቱም የሌላ ሀገር ቱሪስቶች የውጭ ሀገር ጎብኚዎች ወደ ሀገራችን መጥተው ይጎበኙታል ያዩታል ይደሰቱበታል በዛን ጊዜ የሀገራችን ደግሞ የገቢ ምንጭ ታገኛለች ማለት ነው። ስለዚህ በዛ ምክንያት የገቢ ምንጭ ለሀገራችን ያስገኛል ማለት ነው። ስለዚህ ብዙ ጥቅሞች ያሉት በዓል ስለሆነ በእንክብካቤና በአድምቀን ከዚህም በተጨማሪ ከዚህ በበለጠ ልንይዘው የሚገባ በሀል ነውና። ይሄን በሀል በእንክብካቤ ልንይዘው ይገባል ማለት ነው። ስለዚህ የምታስታውሰው ልዩ በዓል አለ ወይ የሚለው ጥያቄ? አዎ እኔ የማስታውሰው የጥምቀት በዓልን ነው የጥምቀት በዓል በጣም ልዩ ነው። የጥምቀት በዓል ደስ ይላል የጥምቀት በዓል ባህላዊና ሃይማኖታዊ ቱፊት ያለው በዓል ነው። ስለዚህ በጣም ደስ የሚል

ምን አይነት ልብስ ትወዳለህ የሚል ጥያቄ አግኝቻለሁ እንግዲህ ምን አይነት ልብስ ትወዳለህ? የሚለው ጥያቄ ከብዙ አንፃር ሊታይ ይችላል። እንግዲህ ስንት አይነት ልብስ አለ። ምን አይነት ልብስ አለ ልብስ ስለ ምን ያስፈልጋል? የሚሉትን እንግዲህ ልናያቸው ይገባል ልናነሳቸው የሚገቡ ነጥቦች ናቸው። እንግዲህ ምን አይነት ልብስ ትወዳለህ? ለሚለው ጥያቄ መጀመሪያ ስንት አይነት ልብስ አለ ምን አይነት ልብስ አለ የሚለውን እንይ እንግዲህ ምን አይነት ልብስ አለ? ብንል ብዙ አይነት ልብሶች አሉ። አንደኛ ሞቃት ልብሶች አሉ። እንግዲህ በብርድ ጊዜ የሚለበሱ በጣም ሞቃታማ ከጥጥ የሚሰሩ በጣም ሞቃት የሆኑ ልብሶች አሉ። እነዚህ ልብሶች እንግዲህ የሚያስፈልጉት በቀዝቃዛ ቦታ ላይ ስንሆን ትልልቅ ጃኬቶችን ትልልቅ ካፖርቶችን የምንለብስበት ቦታ ላይ ስንሆን የምንለብሳቸው ልብሶች እና እዚህ የብርድ ልብሶች በመባል ይታወቃሉ። እንግዲህ እነዚህ ከጥጥ የሚዘጋጁ በጣም ወፋፍራም የሆኑ ልብሶች ናቸው ማለት ነው። እንግዲህ ሌላው ደግሞ በሞቃታማ ቦታ የሚለበሱ ልብሶች አሉ። እነዚህ ደግሞ በጣም ስስ የሆኑ በጣም በጣም ስስ የሆኑ ሙቀት የማይስቡ ቀዝቃዛ የሆኑ ልብሶችን የምንለብስበት ቦታ እንግዲህ በሞቃታማ ቦታ ላይ ስንሆን እነዚህን እንለብሳቸዋለን። እንደ ሽርጥ አይነቶችን እንደ ጃፖኒ ወይም ደግሞ አይነቶችን እንደዛ አይነቶችን እንለብሳለን ማለት ነው። ስለዚህ ከቦታ አንፃር የአለባበሳችን ሁኔታ ይለያያል ማለት ነው። ስለዚህ ምን አይነት ልብስ ትወዳለህ? ለሚለው ከብዙ አንፃር ላይሆን ይችላል። ግን ደግሞ ከውበት አንፃር ደግሞ ብናየው በጣም ፋሽን የሆኑ ልብሶች አሉ። ፋሽን የሆኑ ልብሶች ማለት እንግዲህ ዘመናዊ የሆኑ ዘመን አመጣሽ የሆኑ ልብሶች በየጊዜው የሚመጡ በየጊዜው የሚፈበረኩ አዳዲስ ልብሶች አዳዲስ ዲዛይኖች ናቸው። እንግዲህ እነዚህ ዘመናዊ ልብሶች ይባላሉ። ባህላዊ ልብሶች ደግሞ የሚባሉት ባህላዊ ልብሶች የሚባሉት በድሮ ጊዜ የሚለበሱ ባህል አዘል የሆኑ ባህልን የሚገልጹ በባህል የበለፀጉ የልብስ አይነቶች አሉ። ስለዚህ ምን አይነት ልብስ ትወዳለህ? ለሚለው ጥያቄ ቢቀርብልኝ እኔ የምለው የባህል ልብስ በጣም እወዳለሁ ነው የምለው። እንግዲህ የባህል ልብስ የምወደው ለምንድነው? ቢባል የባህል ልብሶች የሚለበሱት በባህላት ጊዜ በአውድ አመት ጊዜ ነው። እንግዲህ የተለያዩ የባህላት ልብሶች አሉ። እንግዲህ ለሴቶች የሚሆን የሀበሻ ቀሚስ አሉ። ጥልፍ አለ። የተለያዩ ጥልፎች የሀበሻ ቀሚሶች አሉ እነዚህ ለበአል ልብሳት የበአል ልብሶች ይባላሉ። እንግዲህ ለወንዶች ደግሞ ሱፍ አለ። ከሱፍ በተጨማሪ ደግሞ የባህል ልብስ አለ በጥልፍ የተሰራ ከጥጥ የሚሰራ በጣም ደስ የሚል ነጭ የሆነ በጣም ውበት ያለው እነሱ ልብሶች ደግሞ የበዓላት ልብሶች ናቸው። እና እነሱ ልብሶች በጣም ደስ ይሉኛል ማለት ነው። እንግዲህ ምን አይነት ልብስ ትወዳለህ? ለሚለው ጥያቄ እኔ የምወደው ልብስ ባህላዊ ልብስ ነው። ባህላዊ ልብስ በጣም ደስ ይላል። በሙቀት ጊዜም የሚለበስ በብርድም ጊዜ የሚለበስ በጣም ደስ የሚል ውበት ያለው በጣም ለሀገራችን በጣም ደስ የሚል እንደውም ሀገራችን ላይ ሊለበስ የሚገባ የልብስ አይነት ነውና በጣም ደስ የሚል ነው። ያንን ሁሉም ሰው ቢለብሰውና ቢወደው በጣም ደስ የሚል ነው ብዬ አስባለሁ። እንግዲህ ምን አይነት ልብስ ትወዳለህ? ሲል ምን አይነት ልብስ አለ ልብስስ ማለት ማለት ነው። የሚለውን ደግሞ እንግዲህ ልብስ ለምን አስፈለገ? ብንል ልብስ እንግዲህ የሚያስፈልገው ሰውነታችንን ከብርድና ከሙቀት ለመከላከል ነው። እንግዲህ የሰው ልጅ ቆዳ ብርድ ያጠቃዋል ሙቀት ያጠቃዋል። እና ደግሞ ቆሻሻ እንዳይነካንም አንደኛ ለዛ እንጠቀምበታለን ማለት ነው። እንግዲህ የሰው ልጅ ብርድን መቋቋም በጣም አይችልም። ስለዚህ ይሄን ለመከላከል ሞቃት ልብሶችን አዘጋጅተን ወፋፍራም ልብሶችን አዘጋጅተን እንለብሳለን ማለት ነው። ከዛ በተጨማሪ ደግሞ ሞቃታማ ቦታ ላይ ከሆንን ደግሞ ቀዝቃዛ ልብሶችን አሰርተን እነዛን እንለብሳለን ማለት ነው። እንግዲህ ብዙ አይነት የልብስ አይነቶች አሉ። ከነዛ ውስጥ እንግዲህ ካፖርቶች አሉ ሸሚዞች አሉ ሱሪዎች አሉ። ቲሸርቶች አሉ እነዛን እንደ ምርጫችን መልበስ እንችላለን ማለት ነው። እንግዲህ ምን አይነት ልብስ ትወዳለህ? ለሚለው ጥያቄ እኔ የምወደው ልብስ የባህላዊ ልብስ ነው። ባህላዊ ልብስም ሱሪና ኮት ያለው ሸሚዝ የሆነ ቢሆን

የሞባይል ዳታ ትጠቀማለህ ወይ የሚል እንግዲህ ጥያቄ ደርሶኛል የሞባይል ዳታ ማለት ምን ማለት ነው? የሞባይል ዳታ ለምን ይጠቅማል የሞባይል ዳታ መቼም እንጠቀመዋለን የሚሉትን እንግዲህ ሀሳቦች ልናነሳ ይገባል። የሞባይል ዳታ ማለት ምን ማለት ነው? ብንል። የሞባይል ዳታ ማለት እንግዲህ የሰው ልጅ ቪዲዮዎችን ሳይ የተለያዩ ሙዚቃዎችን ሲያዳምጥ የተለያዩ ቲክቶኮችን ዩቲዩቦችን እዛ ቦታ ላይ ገብቶ የተለያዩ መረጃዎችን መጽሃፎችን ለማንበብ የተለያዩ ዜናዎችን ለማዳመጥ የተለያዩ ድራማዎችን ለማየት የተለያዩ ስነ ጽሁፎችን ለማዳመጥ ለማየት ሲፈልግ የሞባይል ዳታን አብርቶ ዩቲዩብ ላይ ገብቶ ወይም ቲክቶክ ላይ ገብቶ እነዛን ነገሮች ያያል ማለት ነው። እንግዲህ የሰው ልጅ የሞባይል ዳታ እንደዚህ ይጠቀመዋል ማለት ነው። እንግዲህ የሞባይል ዳታ ለምን እንደሚጠቅመው ብንል። የሞባይል ዳታ የሚጠቅመው ስነ ጽሁፎችን የተለያዩ ሙዚቃዎችን የተለያዩ ድራማዎችን የተለያዩ ቲክቶክ ላይ ገብቶ የተለያየ ዩቲዩብ ላይ ዋትሳፕ ላይ የተለያዩ ቦታዎች ላይ የገባን ልናይበት የምንችለው አንዱ መሳሪያ ነው ማለት ነው። እንግዲህ በኢትዮ ቴሌኮም እና በሳፋሪኮም ኢትዮጵያ ውስጥ የሚተገበር አንድ የመስሪያ ቤት ድርጅት የሚያስተዳድረው ነው ማለት ነው። ስለዚህ ይህንን ዳታ ገዝተን ልንጠቀም እንችላለን። እንግዲህ የስንት ወር ዳታ አለ ብንባል? ከአምስት ብር ጀምሮ እስከፈለግነው ድረስ የአመታዊ የምን ድረስ አለ ማለት ነው። እንግዲህ ይሄንን ገዝተን በየሁኔታው እንደሁኔታው እየተጠቀምን ልንጠቀምበት እንችላለን ማለት ነው። እንግዲህ ሞባይል ዳታ ትጠቀማለህ ወይ? ለሚለው ጥያቄ አዎ እጠቀማለሁ። እንግዲህ የሞባይል ዳታ ከየት ይገኛል ብንል። እንግዲህ የሞባይል ዳታን የምናገኘው መጀመሪያ ካርድ መሙላት አለብን። ካርድ ከሞላን በኋላ ባላንስ ከሞላን ወይም ደግሞ ብር ከስልካችን ውስጥ ከሞላን በኋላ ያን በር መጠቀም ማለት ነው። ያን በር ስንጠቀምበት ቪዲዮን ልናይበት እንችላለን። ሙዚቃን ልናይበት እንችላለን የተለያዩ ነገሮችን እያ ልናይበት እንችላለን። እና በዛን ጊዜ ተጠቀምን ይባላል ማለት ነው። እንግዲህ የሞባይን ዳታን ትጠቀማለህ ወይ? ለሚለው ጥያቄ አዎ እጠቅማለው። ለምን ይጠቅማሃል? ከተባልኩኝ እንግዲህ የተለያዩ እውቀቶችን ለመገበያየት የተለያዩ አዝናኝ ነገሮችን ለማየት እጠቀምበታለው ማለት ነው። ስለዚህ የሞባይል ዳታ እንግዲህ የምንጠቀመው ኖርማል ስልክ ላይ አንጠቀመውም። ስማርት ፎን ላይ ነው የምጠቀመው እንግዲህ። የሞባይል ዳታን የምንጠቀመው ስማርት ፎን ላይ ነው። ስማርት ፎን ላይ እንግዲህ ብዙ መተግበሪያዎች አሉ እነዛ መተግበሪያዎች ላይ የገባን የተለያዩ የተለያዩ ዜናዎችን የተለያዩ መረጃዎችን ማግኘት እንችላለን ማለት ነው። ስለዚህ እኔ አሁን ተማሪ ነኝ። ለትምህርት የሚያስፈልጉ ነገሮችን ለትምህርት የሚሆኑ ነገሮችን ለትምህርት የሚጠቅሙኝ ነገሮችን ሄጄ በሞባይል ዳታ ተጥቅሜ እነዛን ነገሮች አወርዳቸዋለው ማለት ነው። ወይም ደግሞ እዛው ቀጥታ ስርጭት ላይ እከታተላቸዋለሁ ማለት ነው። ስለዚህ የሞባይል ዳታዬንም ተጠቅሜ ብዙ እውቀት መገብየት እችላለው። ብዙ ጥሩ ነገሮችን መማር እችላለሁ ብዙ ደግሞ መዝናናት እችላለው ብዙ ደግሞ የተለያዩ ጨዋታዎችን መጫወት እችላለው ማለት ነው። ስለዚህ የሞባይል ዳታ በጣም ጠቃሚ ነገር ነው። የሞባይል ዳታ ባይኖር ራሱ ዋይፋይ አለ ዋይፋይ ደግሞ እንደዚሁ የምንጠቀምበት መንገድ ነው። እና ከሞባይል ዳታ በተጨማሪ ዋይፋይም እንጠቀማለን ማለት ነው። እንግዲህ የሞባይል ዳታ ትጠቀማለህ ወይ? ለሚለው ጥያቄ አዎ የሞባይል ዳታ እጠቀማለው። ነገር ግን የሞባይል ዳታ ስትጠቀም በአግባቡ መሆን አለበት ምክንያቱም ያላግባብ ከተጠቀምንበት የሞባይል ባትርያቻንን ሊጨርስብን ስለሚችል በአግባቡ በዕቅድና በስርዓት ልንጠቀምበት ይገባል ማለት ነው። ስለዚህ የሞባይል ዳታን መጠቀም በጣም ደስ የሚል ነገር ነው። በጣም ብዙ እውቀትን የምንገበኝበት በጣም ብዙ ትምህርትን የምንቀስምበት በጣም ብዙ የምንዝናናበት የምንጫወትበት በጣም እንደ ጓደኛ የምንሆንበት ከስልካችን ጋር አንዱ የሞባይል ዳታ ነው። እና የሞባይል ዳታ ባይኖር ኖሮ ብዙ ጥቅሞችን እናጣ ነበር። ስለዚህ እነዛን ጥቅሞችን በሞባይል ዳታ ምክንያት በማግኘታችን በጣም ደስ ይለናል። በጣም የረካንበትና በጣም ደስተኛ የሆንበት መንገድ አንዱ የሞባይል ዳታ ነው። እና በጣም ደስ ይለናል ማለት ነው። ስለዚህ የሞባይል ዳታን ትጠቀማለህ ወይ? ለሚለው ጥያቄ አዎ

በቡድን መስራት ትወዳለህ ወይ? ይላል ጥያቄው እንግዲህ በቡድን መስራት ለምን አስፈለገ በቡድን በመቼ መቼ እንሰራለን በቡድን ባንሰራስ ምን ይፈጠራል የሚለውን እንግዲህ ማየት እንችላለን ማለት ነው። እንግዲህ በቡድ መስራት ትወዳለህ ወይ ለሚለው ጥያቄ? በቡድን መስራት ብዙ ጥቅሞች አሉት አዎ በጣም እወዳለሁ በቡድን መስራት በጣም ደስ የሚል ነገር ነው። በቡድን መስራት ምን ጥቅሞች አሉት ቢባል ደግሞ በቡድን መስራት እንግዲህ ምንድነው ጥቅሞቹ? ብንል በቡድን መስራት የተለያዩ ጥቅሞች አሉት ከነዛም ውስጥ አንዱ የተለያየ እውቀትን እንገበይበታለን ማለት ነው። እንግዲህ በቡድን ስንሰራ እኔ የማላውቀውን አንዱ ያውቃል አንዱም ያውቃል ከበደ ያውቃል ከበደ የሚያውቀውን አበበ ያውቃል አበበ የማውቀውን በየኔ ያውቃል ስለዚህ ተረዳድተን በጋራ ለአንድ ችግር መፍትሄ ማግኘት እንችላለን ማለት ነው። ስለዚህ እኔ በኢኮኖሚክስ ተምሬ ቢሆን እሱ ደግሞ በኢንጂነሪንግ ተምሮ ቢሆን ያ ደግሞ በሜዲስን ተምሮ ቢሆን አንድ ላይ ስናቀናብረው ሁሉም ፐርፌክት ይሆናል ማለት ነው። ስለዚህ ፐርፌክት ትክክል የሆነ ስራ ለመስራት ትክክል የሆነ ስራ ለመስራት የሁላችን አስተዋጽኦ ያስፈልጋል እና የሁላችንም አስተዋጽኦ አንድ ላይ አስተባብረን አንድ ላይ ይዘን አንድ ላይ አድርገን ብንሰራ በጣም አዋጭ ይሆናል ማለት ነው። ስለዚህ በቡድን መስራት ጥቅሙ ምንድነው? ቢባል የተለያዩ እውቀቶችን የተለያዩ ክህሎቶችን የተለያዩ ስኪሎችን የተለያዩ ሁኔታዎችን የተለያዩ ችሎታዎችን ለመገብየት ለማሳደግ ለማዳበር እንጠቀምበታለን ማለት ነው። ስለዚህ በቡድን የምንሰራ ከሆነ ውጤታማ እንሆናለን በቡድን የምንሰራ ከሆነ ትርፋማ እንሆናለን ማለት ነው። ስለዚህ በቡድን መስራት ለዚህ ይጠቅማል ማለት ነው። እንግዲህ በቡድን መስራት እንዴት ይቻላል የሚለውን ብናይ ደግሞ እንግዲህ በቡድን ለመስራት መጀመሪያ ቡድን መፍጠር ያስፈልጋል ማለት ነው። እንግዲህ የተለያዩ ሰዎችን በማሰባሰብ የተለያዩ እውቀት ያላቸውን ሰዎች በማሰባሰብ የተለያዩ ክህሎት ያላቸውን የተለያዩ ችሎታ ያላቸውን ሰዎች በማሰባሰብ አንድ ላይ በማድረግ የተለያየ ችግሮችን አምጥተን አንድ ላይ አድርገን ለመፍታት መሞከር ማለት ነው። እንግዲህ የተለያየ ሀሳብ አለ የተለያየ ችሎታ አለ የተለያየ አስተያየት ይነሳል በዛን ጊዜ ከነዛ ውስጥ አንዱን መርጠን ያንን የመረጥነውን ሀሳብ ተግባራዊ ማድረግ እንችላለን ማለት ነው። እንግዲህ የተለያየ ሀሳብ ሲነሳ ያንን ሀሳብ ቀጥታ ሀሳቡን መቃወም የለብንም ወይም ሰውየውን መቃወም የለብንም ምክንያቱም ሀሳቡን ካልወደድነው ሀሳቡን ያልወደድንበት ምክንያት በአግባቡ ማስረዳት እንችላለን እንጂ ሰውየው ጋር ግንኙነት የለውም ማለት ነው። ስለዚህ አንድ ሰው ሀሳብ ያቀርባል ያን ሀሳብ በተግባር ያን ሀሳብ ደግሞ መቀበል ካልፈለግን አለመቀበል ነው ከተቀበልን ደግሞ ያን ሀሳብ ይዘን በተግባር መዋል አለብን ማለት ነው። የሀሳብ ነው ሀሳብ እየተወያየንበትን ሀሳብ የመከርንበትን ሀሳብ በአግባቡ መጠቀም አለብን ማለት ነው። እቅድ አውጥተን በእቅዱ መሰረት ያንን ተግባራዊ ማድረግ ይገባና ማለተ ነው ነገር ግን ያን ተግባራዊ ካላደረግነው ሀሳባችን መና ይቀራል ማለት ነው። እንግዲህ አንድ ሀሳብ ከተነሳ በኋላ ያንን ሀሳብ ያንን ሀሳብ ከያዘን በኋላ ያንን ሀሳብ ተግባራዊ ማድረግ ያስፈልጋል ነገር ግን ከተውነው ምንም ልውጥ አናመጣም ማለት ነው። ዝም ብለን በወሬ ብቻ የምንቀር ከሆነ ውሃ አውርተን ብቻ የምንቀር ከሆነ ለውጥ የሌለው ልፋት ይሆናል ማለት ነው። ስለዚህ በቡድን መስራት ጥቅሙ አንደኛ ለውጤት ነው አሁን ሁለተኛ ለትርፍ ነው ሶስተኛ ለተለያዩ ሁኔታዎች ችግሮችን ለመፍታት ነው። ስለዚህ ችግርን ለመፍታት ውጤታማ ለመሆን በቡድን ብንሰራ መልካም ነው ብዬ አስባለሁ። ከዚህ በተጨማሪ እንግዲህ በቡድን መስራት ብዙ ጥቅሞች አሉት በዛው ልክ ደግሞ ግጭቶችን ሊያስነሳ ይችላል። እንግዲህ የሰው ልጅ የተለያየ ሀሳብ የተለያየ አስተሳሰብ የተለያየ አመለካከት ነውና ያለው የተለያየ አመለካከት ሲኖረው አንድ ሰው ለምን እኔ ጋር አልተስማማህም በሚል ሰው ሊጋጭ ይችላል ስለዚህ ያንን ግጭት እያስታረቀን እያመካከርን እያመዛዘንን በማየት መመለስና ማስተካከል እንችላለን ማለት ነው። ስለዚህ በቡድን መስራት ትወዳለህ ወይ ለሚለው ጥያቄ? አዎ በቡድን መስራት እወዳለሁ ምክንያቱም እነዛ በቡድን የምንሰራቸው ስራዎች ውጤታማ ናቸው እነዛ በቡድን የምንሰራቸው ስራዎች አመርቂ ውጤት ያመጣሉና ስለዚህ እነዛና ስራዎች እወዳቸዋለሁ ማለት ነው። ስለዚህ በቡድን መስራት በጣም የምወደው ከስራዎች ሁሉ ስራ

እሺ በቀን ስንት ሰዓት ስልክ ትጠቀማለህ የሚል ሀሳብ አግኝቻለሁ እንግዲህ በቀን ስንት ሰዓት መጠቀም አለብን በቀን ምን ያህል ጋዜ ስልክ መጠቀም አለብን ስልክን ለምን እንጠቀማለን? ስልክ መጠቀም ምንድነው ጥቅሙ? የሚሉትን እንግዲህ እነዚህ አይነት የመሳሰሉ ጥያቄዎችን አንስተን እንወያያለን። እንግዲህ በቃን ስንት ሰዓት ስልክ ትጠቀማለህ ያለምነው ጥያቄ እኔ በቀን እንግዲህ ለተወሰነ ሰዓት እጠቀማለሁ። በዛ ቢባል ለሶስት ሰዓት ነው የምጠቀመው እንግዲህ። በቀን ሀያራት ሰዓት አለ ሀያራት ሰዓት ውስጥ ግማሹን በእንቅልፍ ነው የምናሳልፈው። ከዛ በተረፈው ደግሞ የስራ ሰዓት አለ ስለዚህ በቀን ውስጥ እኔ ልጠቀም የሚችለው የስልክ ሰዓት ሶስት ሰዓት ነው የሚሆነው። እንግዲህ ብዙ የሚጠቀሙ ሰዎች አሉ ነገር ግን ይሄን ሁሉ የስልክ ሰዓት ማባከን የለብንም። ምክንያቱም የሚያስፈልጉንን መረጃዎች የሚያስፈልጉንን አዳዲስ ነገሮች በቀላሉ አግኝተን በአንድ ጊዜ ማየት በምንችልበት በምንችልበት ዘመን ላይ ነን ያለነው እና ይሄን ያህል ሰዓት ማቃጠል አያስፈልግም ማለት ነው። አንዳንድ ሰዎች እንግዲህ ሀያአራት ሰዓት ኖሮ ስልክ ላይ ስልክ በመጠቀም ይውላሉ ማለት ነው። እንግዲህ ያን መሆን የለበትም ምክንያቱም ሀያአራት ሰዓት ሙሉ ወይም አስራሁለት ሰዓት ሙሉ ያን ሰዓት ስንጠቀም አንደኛ የስራ ሰዓታችን እናዛበዋለን ሁለተኛ ደግሞ የእንቅልፍ ሰዓታችን ይዛባል። ሶስተኛ ደግሞ እኛ ራሳችን ህመም ላይ እንወድቃለን አለ ምክንያቱም ስልክ ላይ በጣም ብዙ ጊዜ የምናፈጥ ከሆነ የምናይ ከሆነ ብዙ ጊዜ የምንጠቀም ከሆነ አይናችን ይጎዳል። እንግዲህ አይን የማይተካ የተፈጥሮ ሀብት ነውና እንግዲህ ይሄን ሀብት በአግባቡ መጠቀም አለብን። አንድ ጊዜ ተሰጥቶናል ያን እንግዲህ የተሰጠን ነገር በአግባቡ የዛን መጠበቅ አለብን እንግዲህ ብዙ አመት ይጠበቅብናል። እና ስለዚህ ይህን ነገር ለመቆጣጠር በቀን ቢያንስ ሶስት ሰዓት መጠቀም አለብን ቢበዛ ሶስት ሰዓት ቢያንስ አንድ ሰዓት መጠቀም አለብን ማለት ነው። ስለዚህ ይሄን ነገር መጠቀም አለብን ነገር ግን ይሄን ነገር አብዝተን የምንጠቀም ከሆነ ጨረሮ አይናችንን ስለሚጎዳና አይናችን ሊጠፋ ይችላል ማለት ነው። ከጊዜ ብዛት የተነሳ አይናችን ይጠፋል ቆዳችን ይሸበሸባል እና የተለያዩ ችግሮች ይፈጠሩብናል ማለት ነው። ስለዚህ ብዙ ችግር አለብን ስለዚህ ብዙ ጊዜ ስልክ የምንጠቀም ከሆነ ብዙ ችግር ያጋጥመናል ምክንያቱም አንደኛ ድብርት ውስጥ እንገባለን ስራችንን እናጣለን አይናችንን ይጠፋል ስለዚህ ብዙ ችግሮች ያጋጥሙናል ማለት ነው። እንደዚህ ችግሮች እንዳያጋጥሙ እነዚህ ችግሮች እንዳይፈጠሩ እነዚህ ሁኔታዎች እንዳይሆኑብን እኛ ከወዲሁ በአግባቡ ስልካችንን መጠቀም ያስፈልጋል ማለት ነው። እንግዲህ ስልካችንን የምትጠቀመው መረጃዎችን ለማግኘት መረጃ ለመለዋወጥ መረጃ ለማስተስመዋስ ስለዚህ እነዚህን መረጃዎች በቀላሉ በአንድ ጊዜ ማግኘት የምንችልበት ቦታ ላይ ለአጭር ጊዜ ተመልክተን መውጣት ያስፈልጋል ማለት ነው። እንግዲህ ሀያአራት ሰዓት ሙሉ ስልክ ላይ ማዋል አያስፈልግም ማለት ነው። እንግዲህ በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው ጥያቄ እኔ ሶስት ሰዓት በሚል እይዘዋለሁ ማለት ነው። ስለዚህ ስልክ ምንድነው ቢባል ደግሞ ስልክ እንግዲህ በ ሰዎች የሚግባቡበት ወይም ደግሞ የሚነጋገሩበት ሩቅ ቦታ ሆኖ የሚያወሩበት አንድ መሳሪያ ነው። ማለትም እንግዲህ የመገናኛ መሳሪያ ድሮ በደብዳቤ ነበር ሰው የሚገናኝ ድሮ በመልእክት ነበር ሰው የሚገናኝ አሁን ግን ጊዜው ዘመኑ ዘመናዊ ነገር መጥቶ ስልክ መጥቶልናል። ይሄ እንግዲህ ይሄን ስልክ በአግባቡ መጠቀም አለብን ምክንያቱም ይሄ የስልክ ለብዙ ነገር ይጠቅመናል። መረጃን ከዘመዶቻችን ዘመዶቻችን ከስራ ወደ ስራ ለመላዋቅ እንግዲህ ዘመዶቻችንን ለመጠየቅ የምንጠቀምበት አንዱ ተግባር ነው። እና ይሄንን ስልክ በአግባቡ መጠቀም ያስፈልጋል ማለት ነው። እንግዲህ በቀን ስንት ሰዓት ስልክ ትጠቀማለህ የሚለው ጥያቄው በቀን እኔ ቢያንስ ሰላሳ ደቂቃ ቢበዛ ደግሞ ሶስት ሰዓት እጠቀማለሁ ማለት ነው። እንግዲህ ይሄን ይመስላል የኔ ሀሳብ በቀን ውስጥ ይሄን ያህል እጠቀማለሁ ከዛ በተጨማሪ ደግሞ እንግዲህ በጣም ደግሞ ከስልክ መራቅም የለብንም ምክንያቱም መረጃ ሊያመልጠን ስለሚችል ከስልክም መራቅ የለብንም ደግሞ ቀኑን ሙሉ በስልክ ላይም ዋል የለብንም ስለዚህ በአግባቡ ብንጠቀም መልካም ነው ብዬ አስባለሁ። ስለዚህ በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው ጥያቄ እኔ ሶስት ሰዓት እጠቀማለሁ በሚለው

ባህላዊ ልብስ ትለብሳለህ የሚል ጥያቄ መጥቷል እንግዲህ ባህላዊ ልብስ በጣም ደስ የሚል ልብስ ነው። ባህላዊ ልብስ ከምን ይሰራል ባህላዊ ልብስ ለምን አስፈለገ ባህላዊ ልብስ እንዴት ይለበሳል? የሚሉትን እንግዲህ ተመሳሳይ ሀሳቦችን እናነሳለን እንግዲህ ባህላዊ ልብስ ትለብሳለህ ወይ ለሚለው ጥያቄ አዎ ባህላዊ ልብስ እለብሳለሁ። ባህላዊ ልብስም መቼ ይለበሳል ቢባል እንግዲህ ባህላዊ ልብስ መጀመሪያ እንዴት ይሰራል የሚለውን ነው። እንግዲህ ባህላዊ ልብስ የሚሰራው ከተለያዩ ክሮች ተደባልቆ እንዲሁም ደግሞ ከተለያዩ ሀር ክሮች እንዲሁም ደግሞ ከጥጥ ሊሰራ ይችላል እንግዲህ ከጥጥ ጥጥ ይዘጋጅና በአግባቡ ተፈትሎ ይሰራል ማለት ነው። ባህላዊ ልብስ ከእዛ በኋላ ያ ባህላዊ ልብስ ከተሰራ በኋላ ያንን ልብስ ይጠለፋል ማለት ነው። ያ ተጠልፎ በአግባቡ በተለያዩ ከለሮች ተውቦ ይሰራና ያ ባህላዊ ልብስ ለመለበስ ይደርሳል ማለት ነው። ያ ባህላዊ ልብስ ለመለበስ ከደረሰ እንግዲህ መቼ ነው የሚለበሰው የሚለው ነው። እንግዲህ ቀጣዩ ጥያቄ የሚሆነው መቼ ይለበሳል ያ ልብስ እንግዲህ ያ ልብስ እንግዲህ መቼ ይለበሳል? ቢባል ያ ልብስ የሚለበሰው በባህላት ቀን ሊሆን ይችላል በተለያዩ ባህላዊ ቀኖች ውስጥ በአውድ አመት ጊዜ ሊለበስ ይችላል ማለት ነው። እንግዲህ ያ ልብስ ስንለብስ ነጭ ነው። ያ ልብስ እንግዲህ ነጭ ነው የተለያዩ አበባዎች ይኖሩታል የተለያዩ መስቀሎች እላዩ ላይ ሊኖሩ ይችላሉ። እንግዲህ ያንን ልብስ ስንለብስ በጣም ነው የሚያምረው ያ ልብስ እንግዲህ የውበት መገለጫ ነው። ያ ልብስ እንግዲህ የባህል መገለጫ ነው። ያ ልብስ የሀገራት መገለጫ ይሆናል ማለት ነው። እንግዲህ የብሄረሰቦች መገለጫቸው የራሳቸው ባህል ነው። እና ያን ልብስ ስንለብስ የትኛው ብሄረሰብ እንደሆንን ይለያል ማለት ነው። ስለዚህ ያን ልብስ መልበሳችን ልንኮራበት የሚገባ ነገር ነው ማለት ነው። እንግዲህ በባህላችን ልንኮራ ይገባል በባህላችን ልናፍር አይገባም። ስለዚህ ያን ልብስ ለብሰን በአደባባይ ባህላትም ቢሆን በአውዳመት ያን ልብስ ለብሰን ወደ ከተማ ወጥተን ለማህበረሰቡ ለማያውቀው ሰው ማሳየት ይገባል ማለት ነው። በዓላችን ምን ያህል ጠንካራ እንደሆነ ባህላችን ምን ያህል ውብ እንደሆነ ማሳየት ያስፈልጋል። ስለዚህም ባህላዊ ልብስን የምንለብሰው ለዛ ነው ማለት ነው። ስለዚህ ባህላችንን ለማስተዋወቅ ከሙቀትና ከብርድ ለመከላከል ሰውነታችንን ከብርድ ለመከላከል እና ባህላችን ለማሳወቅ እንለብሰዋለን ማለት ነው። እንግዲህ አንድም ለውበት እንለብሰዋለን ያን ልብስ ስለዚህ ባህላዊ ልብስ ትለብሳለህ ወይ ለሚለው ጠይቄ አዎ እለብሳለሁ። ያን ልብስ የምለብሰውም በበዓላት ቀን ነው። እንግዲህ ከበዓላት ቀን ውጪም እንግዲህ የአዘቦት ልብስ ተብሎ የበአል ልብስ ይሰራል በዛን ጊዜ እንግዲህ መልበስም ይቻላል ማለት ነው። እንግዲህ የተለየ ቅያሪ ካለን የተለያየ ብዙ አይነት የባህል ልብስ ካለን ይዛን በዛው በአዘቦት ቀንም መልበስ ይቻላል ማለት ነው። እንግዲህ ይሄ ልብስ ምንድነው ጥቅሙ ብንል? ይሄ ልብስ እንግዲህ ጥቅሙ አንደኛ ባህልን ያስተዋውቅልናል። ከባህል ባህል ከሀገር ሀገር ከተለያዩ ሀገሮች ጋር ስንሄድ ያን ልብስ ለብሰን የዛ ሀገር ሰው እንደሆንን ኢትዮጵያዊ እንደሆን ያውቃሉና ያንን ልብስ መልበስ ያስፈልጋል ማለት ነው። ምክንያቱም ሀገራችንን ያስተዋውቅልናል ባህላችንን ያስተዋውቅልናል ማለት ነው። ከዛ በተጨማሪ ያ ልብስ ለምን ያስፈልጋል ቢባል እንግዲህ ምንድነው ጥቅሙ? ለገቢ ምንጭ ይሆናል ያን ልብስ እየሰራን የምንሸጥ ከሆነ ያን ልብስ የምንነግድ ከሆነ ያን ልብስ የምንሸጠው ከሆነ ያ የገቢ ምንጭ ይሆንልናል ማለት ነው። እንግዲህ በዛ ሰዎች መተዳደር ይችላሉ የስራ ዘርፍ መፍጠር ይችላሉ በዛ ላይ ህይወታቸውን መምራት ይችላሉ ማለት ነው። ስለዚህ አንዱ የስራ ዘርፍ የባህላዊ ልብስን ማምረት የባህላዊ ልብስን መስፋት የባህላዊ ልብስን ማምረት ይሆናል ማለት ነው። ስለዚህ አንደኛው ጥቅም የገቢ ምንጭ ማስገኘት ነው። ሌላው ደግሞ ለውበት ይሆናል። እንግዲህ ያን ልብስ ስንለብሰው ውብ እንሆናለን ምክንያቱም በጣም የሚያምር ነው በጣም ውብ ነው በጣም አሪፍ ተደርጎ የተሰራ ልብስ ነው። እና ያን ልብስ ስንለብሰው በጣም ተውበንና ተሽቀርቅረን ነው የምንታየው ማለት ነው። ስለዚህ ለዛ እንለብሰዋለን። ከዛ በተጨማሪ ደግሞ እንግዲህ ያን ልብስ የምንለብሰው ብርድን ለመከላከል ነው። እንግዲህ ልብስ ለሰው ልጅ መሰረታዊ ነገር ነው። ያ መሰረታዊ ነገር አንዱ እንግዲህ ልብስ ነው። እንግዲህ ባህላዊ ልብስም ልብስ ከመሆኑ የተነሳ ብርድን ለመከላከል እንጠቀምበታለን ማለት ነው። እንግዲህ ያን ልብስ ብርድን ለመከላከል እንለብሰዋለን። ስለዚህ ባህላዊ ልብስ ትለብሳለህ ወይ ለሚለው ጥያቄ አዎ ባህላዊ ልብስ እለብሳለሁ። በበአላትም ቀን ሆነ በአዘቦት ቀን እለብሰዋለሁ ማለት ነው

በስራ ድረስ በስራ ጊዜ እረፍት እረፍት ታደርጋለህ ወይ የሚል ጥያቄ አለ። እንግዲህ በስራ ጊዜ እረፍት ያስፈልጋል። አዎ በስራ ጊዜ እረፍት አደርጋለሁ። የስ በስራ ጊዜ እረፍት ለምን አስፈለገ በስራ ጊዜ ማረፍ ይቻላል ወይ? የሚሉትን እንግዲህ በዚሁ ለማየት እንሞክራለን። እንግዲህ በስራ ጊዜ እረፍት ታደርጋለህ ወይ? ለሚለው ጥያቄ አዎ እረፍት አደርጋለሁ። ምክንያቱም የሰው ልጅ አይምሮ መስራት የሚችለው ማሰብ የሚችለው። በደንብ መያዝ የሚችለው እንግዲህ። ለሃያ አምስት ደቂቃ ነው ይላል ሳይንሱ እንግዲህ ለሃያ አምስት ደቂቃ በኋላ። የማሰብ የመያዝ አቅሙ እየቀነሰ እየቀነሰ ይሄዳል ይላል። እንግዲህ ለሀያ አምስት ደይቃ ይዘን ለሀያ አምስት ደይቃ አስበን ለአምስት ደይቃ አውርደን አውተን። ያሰብነውን ሀሳብ ግብ እንዲመታልን እንዲሳካልን ምን ማድረግ አለብን ቢባል? ለአምስት ደይቃ ወይም ለተወሰነ ሰከንድ ማረፍ ያስፈልጋል ማለት ነው። ከዛ ነገር ላይ። ስራም ቢሆን አድካሚ ነው ያን ሁሉ ስራ ስንሰራ ያን ሁሉ ስራ ስንተገብር ያን ሁሉ ስናከናውን ውለን ትንሽ ማረፍ ያስፈልገናል ማለት ነው። እንግዲህ ትንሽ ማረፍ ያስፈልገናል ምክንያቱም ያን ስራ ሰርተን ለተወሰነ ሰዓት ለተወሰነ ደይቃ ማረፍ ያስፈልጋል ማለት ነው። እንግዲህ እረፍት አይምሮን ለአይምሮ እረፍት መስጠት አለብን። ምክንያቱም ስራ በብዙ አይነት መንገድ ሊተገበር ይችላል። ምክንያቱም የጉልበት ስራ አለ። የተለያዩ የሙያ ስራዎች አሉ። እና የአይምሮ ስራም አለ። እንግዲህ የጉልበት ስራ እና የአእምሮ ስራ በሁለት ብለን በሁለት እንከፍለዋለን። እንግዲህ በሁለት ስንከፍለው የጉልበት ስራ ማለት ጉልበትን የሚያደክም ሰውነታችንን የሚያደክም ነው። እንግዲህ የአእምሮ ስራ ማለት ደግሞ አእምሯችንን ነው የሚያደክመው። እንግዲህ ለአእምሮአችን እረፍት ሊኖረው ይገባል ማለት ነው። ሰው የሰው ልጅ የአእምሮ ስራ የሚያደክም አይመስለውም ነገር ግን የአእምሮ ስራ በጣም የሚያደክም ነገር ነው። ስለዚህ ያንን ድካማችንን ለማስታገስ ትንሽ ማረፍ ይጠበቅብናል ማለት ነው። ስለዚህ ያንን ለማድረግ ትንሽ ማረፍ ይኖርብናል። ያንን ካረፍን በኋላ ደግሞ ስራችንን በዛው መቀጠል ይኖርብናል ማለት ነው። ነገር ግን ትንሽ እንረፍ ብለን ብዙ ጊዜ መቆየት የለብንም። ምክንያቱም አሁን አንዳንድ ሰዎች አምስት ደቂቃ ልረፍ ይሉና ሰላሳ ደቂቃ አንድ ሰዓት አካባቢ በጣም ብዙ ሰዓት ያባክናሉ ማለት ነው። ግን እንደዛ መሆን የለበትም። ሰአታችንን በአግባቡ መጠቀም አለብን። ያቀድነውን ነገር በቀኑ ያቀድነውን ነገር ሰርተህ መሄድ አለብን። ስለዚህ ያንን ስራ ለመስራት ግን ሙሉ ለሙሉ ቀኑን ሙሉ መፍጋት የለብንም ነገር ግን አምስት አምስት ደቂቃ በመሃል እያረፍን ብንሰራው ውጤታማም እንሆናለን። ቀልጣፋም እንሆናለን ማለት ነው። ስለዚህ በመሃል ማረፍ በጣም አሪፍ ነገር ነው። በስራ ጊዜ እረፍት ያስፈልጋል። አዎ በስራ ጊዜ ማረፍ ያስፈልጋል። ካላረፍን ግን አእምሮ ይዛባል አእምሮአችን በትክክል ማሰብ ያቅተዋል ስለዚህ አእምሮአችን ይጨናነቃል ማለት ነው። ስለዚህ ያ እንዳይሆን ያ ቀድሞ እንዳይሆን በ ከፊቱ ማዘጋጀት ይኖርብናል ማለት ነው። ምክንያቱም ትንሽ እረፍት የምናደርግ ከሆነ ያንን ማስወገድ ስለምንችል ከዛ ችግር እንወጣለን ማለት ነው። ስለዚህ በስራ ጊዜ እረፍት ታደርጋለህ ወይ? ለሚለው አዎ እረፍት አደርጋለሁ። ምክንያቱም እረፍት ለአእምሮ ሰላም ይጠቅማልና እለዋለሁ እንግዲህ እረፍት ማረፍ ይቻላል? ወይስ አይቻልም የሚለውን እንግዲህ በዚሁ ስናየው። በስራ ሰዓት ጊዜ እረፍት ይቻላል። በርግጥ በሻይ ሰዓት አለ አሁን ለምሳሌ ከሁለት ሰዓት እስከ ስድስት ሰዓት ሰርተን ከዛ በኋላ የእረፍት ጊዜ አለ ማለት ነው። ከስድስት ሰዓት እስከ ሰባት ሰዓት ወይም እስከ ሰባት ተኩል ያለው የእረፍት ጊዜ ነው። ሻይ ምንጠጣበት ምሳ የምንበላበት ያ ጊዜ የእረፍት ጊዜ ነው ማለት ነው። ስለዚህ በህገ መንግስታችን ራሱ እየተደነገገ የእረፍት ጊዜ አለ ማለት ነው። ስለዚህ በዛ ጊዜ ማረፍ ይጠበቅብናል። ከዛ በኋላ ደግሞ ስራችንን ከስምንት ሰዓት ጀምሮ እስከ አስራ አንድ ሰዓት በአግባቡ ሰርተን ከዛ በኋላ ደግሞ ማታ ማረፍ እንችላለን ማለት ነው። ስለዚህ እረፍት ለሰው ልጅ በጣም አስፈላጊ መሰረታዊ ነገር የሆነ ሲሆን። ስለዚህ ይሄን ነገር በአግባቡ ማድረግ አለብን ማለት ነው። ስለዚህ ማረፍ አለብን ለሰው ልጅ ማረፍ ያስፈልገዋል ማለት ነው። ስለዚህ በስራ ጊዜ እረፍት ታደርጋለህ ወይ? ለሚለው ጥያቄ አዎ አርፋለሁ። ምክንያቱም ለአእምሮዬ እረፍት እሰጠዋለሁ እረፍት ካላደረኩኝ አእምሮ በስርዓት ሊያሰብ አይችልም። በስርዓት ሊተገብራቸው ያሰብኩት ነገር ላይ ልደርስ አልችልም። ስለዚህ ያሰብኩበት ለመድረስ ያሰብኩትን ለማድረግ ያሰብኩትን ለማሳካት በስርዓት ትንሽ ማረፍ ያስፈልገኛል ማለት ነው። ትንሽ ካረፍኩኝ ግን በስርዓት መስራት እችላለሁ በስርዓት መተግበር እችላለሁ በስርዓት ማከናወን እችላለሁ ማለት ነው። ስለዚህ ያን ነገር ለማድረግ

ምን ያህል ጊዜ መጽሐፍ ታነባለህ? የሚል ጥያቄ ነው የደረሰኝ እንግዲህ መጽሐፍ ማንበብ ለምን ይጠቅማል? መጽሐፍንስ ለምን ያህል ጊዜ ማንበብ ይገባል? የሚሉትን እንግዲህ ሀሳቦች ለማየት እንሞክራለን እንግዲህ ምን ያህል ጊዜ መጽሐፍ ታነባለህ የሚል ጥያቄ ደርሶኛል እንግዲህ መጽሐፍን የምናነበው ለብዙ ሰዓት ሊሆን ይችላል እንግዲህ እኔ ተማሪ ነኝ። ዩኒቨርሲቲ ውስጥ ነው የምማረው እንግዲህ ይህን ሰዓት ያህል ምን ያህል ጊዜ ታነባለህ ለሚለው ጥያቄ እንግዲህ መልስ ሊሆን የሚችለው ብዙ ጊዜ ነው የማነበው። ምክንያቱም ቢያንስ በቀን ለሶስት እና ለአራት ሰዓት ጊዜ አነባለሁ ማለት ነው። ስለዚህ ለአምስት ሰዓት ጊዜ አነባለሁ። ስለዚህ በአጠቃላይ ለአምስት ሰዓት ያህል አነባለሁ። እንግዲህ ይህ ማንበብ ለምን ይጠቅማል የሚለውን ስናየው እንግዲህ ይህ ማንበባችን እንደየግቡ ቢለያይም እንግዲህ እኔ ተማሪ ነኝ እንደ ተማሪነቴ ጥሩ ውጤት ለመስራት፣ ጥሩ ውጤት ለማምጣት፣ ጥሩ ውጤት ለማስመዝገብ፣ የወደፊት ህይወቴን ለመገንባት አስባለሁ እና እንግዲህ ውጤት ለመስራት ሳስብ እኔ ብዙ ማንበብ አለብ፣ ብዙ ማጥናት አለብኝ፣ ብዙ ንባቦች ላይ ማተኮር አለብኝ ማለት ነው። ስለዚህ ከሁለት ሰዓት እስከ ስድስት ያለውን በመማር ነው የማሳልፈው። እማራለሁ የተለያዩ ነገሮችን እማራለሁ ከዛ በተጨማሪ ደግሞ ከስድስት ሰዓት በኋላ እስከ ስምንት ሰዓት ምሳ ሰዓት ነው። ከዛ በኋላ ደግሞ ከስምንት ሰዓት እስከ አስራ አንድ ሰዓት ድረስ የንባብ ጊዜ ነው ማለት ነው። ያን ጊዜ አነባለሁ በደንብ አነባለሁ የማይገቡኝን ነገሮች እየጠየቅኩኝ፣ ጎግል ላይ እየጠየኩኝ፣ የተለያዩ ሰዎችን እየጠየኩኝ፣ አስተማሪዎችን እየጠየኩኝ አነባለሁ ማለት ነው። ከዛ በተጨማሪ ደግሞ ማታ ላይ የተለያዩ ኖቶችን አያለሁ። ቪዲዮዎችን አያለሁ የተለያዩ መረጃዎችን እሰማለሁ ማለት ነው። ከዛ እንደዛ አድርጌ አነብና አጠናና ጥሩ ውጤት ለማስመዝገብ እበቃለሁ ማለት ነው። ስለዚህ የሰው ልጅ ማንበብ ያለበት ከአምስት ሰዓት ወይም ከዛ በታች ሊያነብ ይችላል ማለት ነው። ስለዚህ ከአምስት ሰዓት እና ከዛ በላይ ማንበብ አለበት። ስለዚህ ያንን ካነበበ ውጤታማ ሊሆን ይችላል ማለት ነው። ነገር ግን የሰው ልጅ የሚያነበው እንደ ሁኔታው ሊለያይ ይችላል ምክንያቱም በመሃል እረፍት ያስፈልጋል። የተለያየ ሁኔታዎች ይገድቡታል ምክንያቱም የስራ ሰው ከሆነ በቀን ሁለት ሰዓት ሶስት ሰዓት ቀን ሊበቃው ይችላል። ምክንያቱም ስራ ስላለበት ስራ ይውላል። ስራ ሲሰራ ውሎ ማንበብ ሊደክመው ይችላል ስለዚህ ሁለት ሰዓት ሶስት ሰዓት አንብቦ ቢተኛ በጣም አሪፍ ነው። ለህይወቱም ለሁኔታውም ለወደፊትም ይጠቅመዋል ማለት ነው። ስለዚህ እንግዲህ ምን እናነባለን የሚለውን ብናይ እንግዲህ ከዚህ ላይ ደግሞ የሰው ልጅ እንግዲህ እኔ አሁን የተለያዩ ኮርሶችን ነው የማነበው። የተለያዩ ስኪሎች፣ የተለያዩ ሙያዎችን ነው እያጠናሁ ያለውት። ነገር ግን ሰው ልቦለድ ሊያነብ ይችላ፣ ግጥም ሊያነብ ይችላል፣ የተለያዩ አስተማሪ ነገሮችም ሊያነብ ይችላል እንግዲህ ከእነዚህ ውስጥ ዝም ብሎ ማንበብ ብቻ ሳይሆን ሊያስተላልፉት የፈለጉትን መልእክት መገንዘብ ያስፈልጋል። ያን መልእክት ለምን ተጻፈ ይሄ መጽሐፍ? ለምንስ አስፈለገ ይሄ መጽሐፍ? ምንስ መልእክት ያስተላልፋል? የሚሉትን ሀሳቦች እንግዲህ መያዝ ያስፈልጋል ማለት ነው። እንግዲህ ይሄን ሀሳብ ስል ምን ማለት ነው ሰው ያነበውና ይረሳዋል ማለት ነው ከትንሽ ጊዜ በኋላ ያን መሆን የለበትም። ያነበብከውን ነገር መርሳት የለብህም። ምክንያቱም ያን ጊዜ ያነበብክበት ጊዜ አስተዋጽኦ አርገህ ነውና ያነበብከው ያንን ሀሳብ ቢያንስ ሀሳቡን ለተወሰነ ጊዜ መተግበር ያስፈልጋል ማለት ነው። የተወሰነ መጽሐፍ ካነበብክ ያን መጽሐፍ ለመኖር መሞከር ያስፈልጋል ማለት ነው። ለምሳሌ የሃይማኖት መጽሐፍ የምታነብ ከሆነ የሃይማኖት መጽሐፍህን ስታነብ ለተወሰነ ሰዓት ራስህን ማሰላሰል ያስፈልጋል ማለት ነው። ይሄ መጽሐፍ ስለ ምንድነው? የሚለው ይሄ መጽሐፍ አሁን ያነበብኩት ርዕስ ስለ ምን ያወራል? ብለህ ራስህን ራስህ ህይወት ላይ ማገናኘት ያስፈልጋል ማለት ነው። ከራስህ ህይወት ጋር ካገናኘኸው በኋላ እኔ ምን ያህል ሄጃለሁ እነሱስ ምን ያህል ሄደዋል የሚለው ከመጽሐፉ ጋር እያወዳደርክ መሄድ አለብህ ማለት ነው ከዛ በኋላ ከተግባር ጋር ማገናኘት አለብህ። ወደ ተግባር መውሰድ አለብህ። ከዛ በኋላ ወደ ተግባር ከወሰድከው በኋላ ውጤቱን ማወቅ አለብህ። ምን ያህል ውጤት እንዳመጣ ምን ያህል ውጤታማ እንደሆንክ በመጽሐፉ ማወቅ አለብህ ማለት ነው። ስለዚህ ምን ያህል ጊዜ መጽሐፍ ታነባለህ ለሚለው ጥያቄ እኔ አምስት ሰዓት ነው የማነበው። ምክንያቱም እኔ የዩኒቨርሲቲ ተማሪ ስለሆንኩ ነው ማለት ነው።

አዎ ፎቶ ማንሳት ትወዳለህ የሚል ጥያቄ ደርሶኛል። አዎ ፎቶ ማንሳት እወዳለሁ እንግዲህ ፎቶ ማንሳት ለምን አስፈለገ ፎቶ ማንሳት? ለምን ይጠቅምሃል የሚሉትን በዚሁ አማካኝነት ለማየት እንሞክራለን። ፎቶ ማንሳት እንግዲህ ትወዳለህ ወይ ለሚለው ጥያቄ አዎ ፎቶ ማንሳት እወዳለሁ። ፎቶ ማለት ምን ማለት ነው? ብለን መጀመሪያ ብንጠይቅ እንግዲህ ፎቶ ማለት ሰዎችን የሰዎችን ምስል በካሜራ ማስቀረት ማለት ነው። እንግዲህ ቪዲዮዎች ሊሆኑ ይችላሉ የተለያዩ ፎቶዎች ሊሆኑ ይችላሉ። እንግዲህ ሰዎችን ካሉበት ቦታ ላይ ከተለያየ መዝናኛ ቦታ ወይም ከተለያየ ፎቆች ላይ ወይም ከተለያዩ ቦታዎች ላይ እያነሳን ምስላቸውን ካሜራ ውስጥ ማስቀረት ወይም ወረቀት ላይ ማስፈር ማለት ነው። ስለዚህ ይሄን ተግባር ስንሰራው በጣም ደስ የሚል ነው። እየተዝናናን እየተጫወትን እየተሳሳቅን የምናደርገው ነገር ነው። እና በጣም ደስ የሚል ሁኔታ ያለው ነው። እና ፎቶ ማንሳት ትወዳለህ ወይ? ለሚለው ጥያቄ አዎ በጣም እወዳለሁ ፎቶ ማንሳት። እና ይሄን ፎቶ ማንሳት በጣም እንደዚህ የሚል ተግባር። በጣም ብዙ ጥቅሞች አሉት። ለምን ይጠቅማል ብንል እንግዲህ ፎቶ ማንሳት ለምን ጥቅም ምድን ነው? ጥቅሙ ብንል እንግዲህ አንደኛው ለሰዎች መዝናኛነት ነው። እንግዲህ ሰዎች ፎቶ ሲነሱ ብር ከፍለው ነው የሚነሱት። ይህም ብር ከፍለው ሲነሱ ለፎቶ አንሺው የገቢ ምንጭ ነው። እንግዲህ የገቢ ምንጭ ያገኛሉ ማለት ነው። የገቢ ያገኛሉ ካሜራማኖች እንግዲህ ፎቶ አንሺዎች የገቢ ምንጭ ያገኛሉ ማለት ነው። ስለዚህ አንዱ ጥቅሙ የገቢ ምንጭ ማስገኛነቱ ነው። ስለዚህ ሁለተኛ ደግሞ ለመዝናኛነት ይጠቅማል። እንግዲህ ሰዎች ያንን ፎቶ እየተነሱ ይዝናናሉ ማለት ነው። እንግዲህ ለወደፊትም ለማስታወሻነት ማስቀመጥ ይችላሉ ማለት ነው። ያን ፎቶ ተነስተው ዛሬ ተነስተው ለአስር አመት ለአስራ ሁለት አመት ያስቀምጡታል ማለት ነው። ያን ጊዜ ያን ብሎ ያው ሁኔታ ሲያስታውሱ በጣም ደስ ይላቸዋል ማለት ነው። ስለዚህ ፎቶ ማንሳት ትወዳለህ ወይ? ለሚለው አዎ በጣም ደስ ይለኛል። እኔም ፎቶ ስነሳ ነው የምውለው። ፎቶ እነሳለሁ ብዙ ጊዜ የሚያመምሩ ፎቶዎች ላይ ስሄድ ደስ የሚል ቦታ ሰውም ደስ የሚሉ ሰዎችን ሳገኝ እነሱ ጋር ፎቶ መነሳት በጣም ደስ ይለኛል ታዋቂ ሰዎች ጋር ፎቶ እነሳለሁ። የተለያየ ሰዎች ጋር ፎቶ እነሳለሁ። ስለዚህ ፎቶ መነሳት በጣም ደስ የሚል ነገር ነው። እንግዲህ ፎቶ መነሳት ለምን ያስፈልጋል? ብለን ብናይ ደግሞ ፎቶ መነሳት እንግዲህ ለሰዎች ደስታን ይፈጥራል። ለወደፊት እንግዲህ ለማስታወሻነት ይስቀምጡታል። ወደፊት ታሪካቸውን ሲያወሩ ታሪካቸውን ሲናገሩ ያን ጊዜ ፎቶአቸውን አውጥተው ያሳዩናል ማለት ነው። እንግዲህ ከዚህ በተጨማሪ እንግዲህ ፎቶ ለምን ያስፈልጋል? ብንል ለመረጃ ያስፈልጋል ፎቶ እንግዲህ ብዙ መረጃዎችን ይይዛል ማለት ነው። እንግዲህ አንድን ነገር ፎቶ ብናነሳ ያ መረጃ ነው ማለት ነው። ስለዚህ ስለ ሀገር መጥተህ የጠየቀን ሰው ካለ ፎቶ ካነሳን ያን ፎቶ ብናሳየው ስለ ሀገሩ ብዙ እውቀት ሊኖረው ይችላል ማለት ነው። እንግዲህ ፎቶ ማንሳትን ትወዳለህ ወይ? የሚለው ጥያቄ አዎ ፎቶ ማንሳት እወዳለሁ። ፎቶ ማንሳት እንግዲህ ብዙ ጥቅሞች አሉት። ከነዛ መካከል አንዱ የተለያዩ ሰዎችን ኢሜጅ ምስል ቀርጾ የማስቀረት አቅም አለው። ስለዚህ ያንን ፎቶ እወደዋለሁ ማለትም ስለዚህ እኔም ብዙ ፎቶዎች አሉኝ ብዙ ፎቶዎችን ተነስቼ አውቃለሁ። ከነዛ ፎቶዎች እንግዲህ ብዙዎችን እወዳቸዋለሁ። ከዛ በተጨማሪ እንግዲህ ቪዲዮም ማንሳት ይቻላል። ቪዲዮም በካሜራን አስተን መቅረጽ እንችላለን። ማስቀረጽም እንችላለን። ስለዚህ እንደዛ እያደረግን ህይወታችን ብንመራ በጣም ደስ ይላል። ሀይቅ ዳርቻዎች ላይ የተለያዩ ፀሀይ ስትገባ ፀሀይ ስትወጣ ያሉበት ቦታዎች ላይ በጣም ደስ ደስ የሚሉ ሁኔታዎች ላይ ደስ በሚል አየር ሁኔታ ላይ ፎቶ ብንነሳ በጣም ደስ የሚል ፎቶ ይወጣልናል የሚያምር ይሆናል ማለት ነው። ስለዚህ ሰውን ለማስተዋወቅ ለገቢ ምንጭነት እና ደግሞ ለተለያዩ ሁኔታዎች ፎቶ ማንሳት ይጠቅማል ማለት ነው። ስለዚህ ፎቶ መነሳትና ማንሳት በጣም ደስ የሚል ነገር ነው። በጣም ሊበረታታ የሚገባ ለወደፊትም በቴክኖሎጂ ሊታገዝ የሚገባ ነገር ቢኖር ፎቶ ማንሳት ነው። ስለዚህ ፎቶ ማንሳት በጣም እወዳለሁ። ፎቶ ማንሳት በጣም ደስ የሚለኝ ነገር ነው ማለት ነው።

ጾም? ትጾማለህ ወይ የሚል ጥያቄ መጥቷል አዎ ጾም በጣም አስፈላጊ ነገር ነው። እንግዲህ ሰው እስከሆንን ድረስ ጾም ያስፈልጋል ምክንያቱም ጾም በጣም ጥሩ ነገር ነው። ለምን ጥሩ ሆነ ጾም ለምን ያስፈልጋል? ጾም ለምን ይጾማል የሚሉትን እንግዲህ በዚህ አያይዘን እናያለን። እንግዲህ ጾም ትጾማለህ ወይ ለሚሉት ጥያቄ አዎ ጾም እጾማለሁ። ጾም ለምንድነው የምትጾመው? ደግሞ ጾም እንግዲህ አንደኛ ሰው በምግብ ብቻ ሊኖር አይችልም። እና ሰው በምግብ ብቻ አይኖርም። ስለዚህ ፈጣሪ ማመስገን አለብህ። እንግዲህ ፈጣሪን መለመን ፈጣሪን መማፀን ፈጣሪን መለመን ያስፈልጋል። ስለዚህ ከአምላክ ለመገናኘት ወደ አምላክ ለመቅረብ ጾም ያስፈልጋል ማለት ነው። ጾም ማለት እንግዲህ ራስን መቅጣት ራስን መቆጠብ ራስን ማስታገስ ማለት ነው። ከምን ቢባል ከተለያዩ ምግቦች ከተለያዩ ሁኔታዎች ራስን መቆጠብ ማለት ነው። ስለዚህ ጾም ማለት ከምግብ መራቅ ብቻ ሳይሆን ከተለያዩ ከአይን አምሮቶች ከተለያዩ አምሮቶች ከ መቆጠብ ማለት ነው። ስለዚህ ጾም ትጾማለህ ወይ ለሚለው ጥያቄ አዎ እጾማለሁ። ለምንድነው የምትጾመው? ቢባል ጾም የምትጾመው እንግዲህ ከአምላኬ ጋር ለመታረቅ ከአምላኬ ጋር ግንኙነቴን ለማስፋት ከአምላኬ ጋር ጥሩ ግንኙነት እንዲኖረኝ ለማድረግ ነው። ወደ ንስሃ ለመመለስ ከሀጢያቴን ለመንጻት እጾማለሁ ማለት ነው። ስለዚህ ጾም በጣም ደስ የሚል ነገር ነው። ጾም ትንሽ ስንጾመው ሊርበን ይችላል ለስጋችን ሊርበን ይችላል ነገር ነገር ግን ነፍሳችንን እያጠገብን ነው። ስለዚህ ለነፍስ ምግብ ነው ጾም የነፍስ ምግብ ነው። ስለዚህ ለጾም ለነፍስ ስንጾም ለነፍስ ምግብ እየመገብናት ነው ማለት ነው። ስለዚህ ስጋችን ቢራብም ስጋችን ቢደክሙም ስጋችን በዚህ አለም የሚያቀርብ ነው የሚቀር ነው። እና ወደ አዛኙ ወደ ወደ ዘላለማዊ አለም ስንሄድ የሚያስፈልገን ነገር ቢኖር መንግስተ ሰማያት መውረስ ነው። እና ስለዚህ ጾም ስንጾም ወደ መንግስተ ሰማያት እንገባለን ስለዚህ ወደዛ ለመግባት ጾምን እንጾማለን ማለት ነው። ከሀጢያታችን ለመራቅ ወደ ንስሃ ለመመለስ ከፈጣሪያችን ጋር ለመታረቅ የምናደርገው ከምግብ መቆጠብ ማለት ነው። ስለዚህ ከምግብ ከተለያዩ መቆጠት ነክ ነገሮች ከእንስሳት ተዋጾዎች ከስጋ ከእንስሳት ስጋ ወተቶች ከተለያዩ እንቁላል ነገሮች ከዶሮ ከተለያዩ ነገሮች ራስን መቆጠብ ማለት ነው። ስለዚህ እስከ ስድስት ሰዓት የቻለ እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓትም ብሎም ደግሞ እስከ ሁለት ቀን እስከ ሶስት ቀን እስከ አርባ ቀን ድረስ የሚጾም የጾም አይነት አለ። ስለዚህ እነዛን ጾሞች መጾም ያስፈልጋል ማለት ነው። እንግዲህ የሰው ልጅ እስከሆንን ድረስ እንደ እንስሳ መሆን የለብንም። እንስሳዎች በየቀኑ ይበላሉ በየቀኑ ይመገባሉ ነገር ግን የሰው ልጅ ከእንስሳት የሚለየው በማሰቡ ነው። እና የሰው ልጅ እንደ እንስሳ ሊመገብ አይገባውም። ምክንያቱም እንስሳዎች በየቀኑ በየሰአቱ ይመገባሉ ነገር ግን የሰው ልጅ ያስባል ያመዛዝናል። ስለዚህ የሚያስፈልገውን ስለሚያውቅ የሚያስፈልገውን ብቻ ይመገባል ስለዚህ የሚያስፈልገውን ሰአቱንም ያውቃል ማለት ነው። ስለዚህ የሰው ልጅ እንደ እንስሳት የሚያግበሰብስ ሳይሆን አምላኩን የሚያውቅ አምላኩን የሚያውቅ እና የሚያስብ ስለሆነ ጾም ምን ይጾማል ማለት ነው። ጾም እንግዲህ ከአምላክ መታረቂያ አንዱን እንግድ ነውና ስለዚህ ጾም ትጾማለህ? ወይ ለሚለው ጥያቄ አዎ ጾም እጾማለሁ። ጾም እንግዲህ የነፍስን ቁስል ታድናለች የስጋን ፍላጎት ታስታግሳለች ተብሎ የተነገረላት ናት። እና ስለዚህ ጾምን እጾማለሁ ማለት ነው። ስለዚህ ጾም በጣም ጥሩ ነገር ነው። ምክንያቱም በሳይንሱም የሚደገፍ ነገር ነው። ምክንያቱም አንድ ሰው ጤነኛ ለመሆን ጾም ያስፈልገዋል። እንደ እስከ ስድስት ሰዓት ቢጾም ወይም አርፍዶ ቢበላ የተሻለ ጤናማ ይሆናል። የሚል በሳይንሱም ግኝት የተገኘ አለና። ያንን በማስመልከት እንግዲህ ጾምን ብንጾም ጾምን ብናደርግ መልካም ነው። ብዬ አስባለሁ።

እሽ እንግዲህ በትምህርት ቤት የምትወደው ትምህርት ምን ነበር የሚል ጥያቄ ደርሶኛል ትምህርት ማለት ምን ማለት ነው? በትምህርት ጊዜ ምን አይነት ትምህርቶችን እንማር ነበር። የሚሉትን እንግዲህ ትምህርት ስለምን አስፈለገ የሚሉትን ሀሳቦች በዚሁ ለማያያዝ እና ለማንሳት እንሞክራለን። እንግዲህ በትምህርት ቤቴ የምትወደው የትምህርት አይነት ትምህርት ምን ነበር ነው የሚለው ጥያቄው? እንግዲህ እኔ የምወደው ትምህርት ሂስትሪ ነበር። ታሪክ ነበር ታሪክ እንግዲህ ብዙ ታሪኮችን ስለ ሀገራችን ኢትዮጵያ ብሎም ስለ ውጭ ሀገራት የምናውቅበት የታሪክ ትምህርት አለ። እንግዲህ እኔ የማህበራዊ ሳይንስ ተማሪ ነኝ እና ስለ ታሪክ ብዙ ነገር ተምሬያለሁ ብዙ ነገር አውቃለሁ። ብዙ ነገር አሳልፈናል በታሪክ ህይወት እንግዲህ በ እንግዲህ ታሪክ ትምህርትን በጣም እወደው ነበር። እኔ ብዙ ጊዜ ታሪክ ይመቸኛል። እንግዲህ ታሪክ ትምህርትን ለምን ወደድከው ቢሉኝ እንግዲህ የታሪክ ትምህርት በጣም ደስ የሚል ነው። ስለ ሀገራችን ኢትዮጵያ ስለ ሀገራችን ኢትዮጵያ ነገስታት ስለ ሀገራችን ኢትዮጵያ ነገስታት ታሪኮች ስለ ውጣ ውረዳቸው ስለ ማግኘት ማጣታቸው የሚናገር ዝርዝር ሁኔታ አለና ያንን ታሪክ ሳስበው በጣም ደስ ይለኛል። እና አሁን ለምሳሌ የአድዋን ታሪክ ብናየው የአድዋ ታሪክ እንግዲህ ከጣሊያን ጋር የተዋጋነው የጦርነት አንዱ ነው እንግዲህ ከጣሊያንን ድል አድርገን ድል ነስተን ወደ ሀገሯ ያባረርንበት አንዱ ታሪካችን ነው። እና ይሄን ታሪክ ስሰማውና ሳስበው በጣም ደስ ይለኛል። እንደ ሀገር እንደ አንድ ዜጋ እንደ አንድ አገራዊ ዜጋ በጣም ደስ የሚለኝ እና የምወደው የትምህርት አይነት ቢኖር ታሪክ ነው። ታሪክ እንግዲህ ብዙ ነገር ያስፈልጋል ታሪክ ለምን አስፈለገ ብንል እንግዲህ ታሪክ ብዙ ጥቅሞች አሉት። ምክንያቱም አንደኛው ጥቅሙ ከነዛ ውስጥ እንግዲህ ታሪክ ለምን ይጠቅማል? ብንል ታሪክ በድሮ ጊዜ የተሰሩ ስህተቶችን ወደፊት እንዳንደግማቸው ይጠቅመናል። እንግዲህ በድሮ ጊዜ ብዙ ስህተቶች ተሰርተዋል ሰው ሆኖ የማይሳሳት የለምና ብዙ ስህተቶች ተሰርቷል ያን ስህተቶች አሁንም እንዳይደገሙ ወደፊት እንዳይደገሙ ልናስተካክላቸው እንዲገባን የሚያስተምር የትምህርት አይነት ነው። እንግዲህ ከዛ በመቀጠል ደግሞ ታሪክ እንግዲህ አሁን ላይ ያሉትን ድሮ ላይ የነበሩትን ቅርሶች ድሮ ነው የነበሩት ጥሩ ነገሮች በዚህ ጠብቀን እንድንይዛቸው የሚያስተምረን አንዱ መንገድ ነው። እንግዲህ የተለያዩ ጥሩ ነገሮች አሉ የተለያዩ ነገስታት ህጎች አሉ የተለያዩ አገዛዝ ስርአቶች አሉ የተያዩ ዘውዶች አሉ የተለያዩ ቅርሶች አሉ የተለያዩ አልባሳት አሉ እና እነዛን አልባሳት ጠብቀን ወደፊትም እንድናቆያቸው ለልጅ ልጅ እንድናወርሳቸው እንድናስተላልፋቸው የሚያደርግ አንዱ የትምህርት አይነት ነው። ስለዚህ እኔ በትምህርት ቤት የምትወደው ትምህርት ምን ነበር ብሎ ተብዬ ብትጠይቅ እኔ የምወደው ትምህርት ሂስትሪ ነበር ማለት ነው። ሂስትሪም ማለት ታሪክ ማለት ነው ማለት ነው። ስለዚህ ታሪክን በጣም እወድ ነበር ታሪክ ስለ ሀገሬ ኢትዮጵያ ስለ ሀገሬ ኢትዮጵያ ብሎም ስለ ውጭ ሀገር ስለ ሮም ስለ ኢስታንቡል ስለ ብዙ ሀገራት ብዙ አስተምሮኛል እና ስለእነዚህ ማወቄን ያወቅኩበት መንገድ ስለሆነ በጣም ደስ ይለኛል ስለዚህ በጣም እወደው ነበር በጣም ይመቸኝ ነበር ማለት ነው። ስለዚህ ታሪክን ሌላ ሰውም ቢማረው ታሪክን ሌላ ሰውም ቢያውቀውና ቢማርበት በጣም የሚጠቀምበት ትምህርት ነው። እና የታሪክ ትምህርትን ቢማሩ ሰዎች በጣም አሪፍ ነው ብዬ አስባለሁ። ከዚህ በመቀጠል ደግሞ ሌላ ትምህርት ደግሞ የሳይንስ ትምህርት አለ። እንግዲህ የሳይንስ ትምህርት በጣም ስለ ሳይንስ ስለ ዘመናዊ ነገር ስለ ከአለም ሁኔታዎች ስለአሁኑ ሁኔታ የሚያስተምር ነው እና እሱንም እወደው ነበር ስለዚህ ብዙ ነገር ከሳይንስ ላይ ተምሬያለሁ ብዙ ነገር ተምሬበታለሁ ብዬ አስባለሁ። ስለ ቴክኖሎጂ ስለ አለም ሁኔታ ስለ ዘመናዊ ነገር ብዙ ነገር አስተምሮኝና ይሄን በጣም ደስ የሚለኝ ነገር ነው። ስለዚህ ይሄንን ነገር እወደዋለሁ። ይሄንን ነገር ትምህርት በትምህርት ቤት ውስጥ የምትወደው ነገር ትምህርት ምንድን ነበር? ቢባል ሂስተሪ እና ታሪክ እንዲሁም አማርኛ የተለያዩ የቋንቋ ትምህርቶችን እንዲሁም ደግሞ የተለያዩ የሳይንስ ትምህርቶችን እንዲሁም ደግሞ የታሪክ ትምህርቶችን እና የሀገራት የሀገራት አቋም አመተን ጂኦግራፊ የማህበራዊ ሳይንስን እና የተለያዩ ነገሮችን በጣም እወድ ነበር እና በዛም ምክንያት ወደ ሶሻል ሳይንስ ገብቻለሁ ማለት ነው። ስለዚህ በጣም ደስ የሚል

በስልክ ገንዘብ ትልካለህ ወይ የሚል ጥያቄ ደርሶኛል እንግዲህ በስልክ ገንዘብ ትልካለህ ወይ ለሚለው ጥያቄ ተመሳሳይ ጥያቄ ሊነሳበት ይገባል? እንግዲህ በስልክ ገንዘብ መላክ ለምን አስፈለገ? በስልክ ብቻ መላክ ይቻላል ወይ ወይስ በስልክ ብቻ ባንልክስ ምን እንሆናለን የሚሉትን ጥያቄዎች እንግዲህ ከዚህ በመቀጠል እናብራራለን። እንግዲህ በስልክ ገንዘብ ትልካለህ ወይ ለሚለው ጥያቄ እንግዲህ አዎ በስልክ ገንዘብ እልካለሁ። ምክንያቱም ይሄ የዘመናዊ አሰራር ሆኗልና እንግዲህ ድሮ በባንክ ቤት እየሄድን ባንክ ቤት ላይ ገንዘብ እናወጣ ነበር ገንዘብ አውጥተን እንልክ ነበር። ከዛ በኋላ ከዛ በፊትም ደግሞ ገንዘብን ቤት ውስጥ ነበር የምናስቀምጠው እንግዲህ ዘመናዊ ነገር መጥቶ ባንክ ቤት ተሰራ ከባንክ ቤት ቀጥሎ ደግሞ በስልክ መገ መላላክ ተቻለ ማለት ነው። እንግዲህ አሁን ዘመናዊ ነገር መጣና በስልክ ገበያም ጀምረናል ማለት ነው። ስለዚህ በስልክ ገንዘብም መላላክ በጣም ቀላል ነገር ነው። በስልክ ገንዘብን መላክ ይቻላል በስልክ ገንዘብን ከሰው ወደ ሰው ከሰው ወደ ድርጅት መላክ ይቻላል። እንግዲህ ከድርጅት ወደ ሰው መላክ ይቻላል ስለዚህ እንደዚህ እያደረግን ዘመናዊን ነገር ማቀላጣፍ ጀምረናል ማለት ነው። እንግዲህ የሰው ልጅ ገንዘብን ከብዙ ቦታ ሊያገኝ ይችላል ብዙ ስራ ሰርቶ ብዙ ደክሞ ብዙ ለፍቶ ብዙ ጥሮ ብዙ ግሮ ያገኛቸዋል። እንግዲህ እነዛን ገንዘቦች ካገኘ በኋላ ይቆጥባል እንግዲህ ባንክ ቤት ይወስዳል። የተለያዩ ባንክ አሉ እንግዲህ የንግድ ባንክ አለ የአቢሲኒያ ባንክ አለ የአዋሽ ባንክ አለ የ የአማራ ባንክ አለ የአባይ ባንክ አለ የተለያዩ ባንኮች አሉ። እንግዲህ እዛ ውስጥ እንደ በቁጠባ መልክ ያስቀምጠዋል ማለት ነው። ያን ገንዘብ እንግዲህ ያን ገንዘብ ካስቀመጠ በኋላ የሆነ ነገር መግዛት ሲፈልግ ወይም ደግሞ ለሰዎች ማስተላለፍ ሲይ ለልጆቹ ወደ ማስተላለፍ ሲፈልግ ወደ ዩኒቨርሲቲ ማስተላለፍ ሲፈልግ እቃ ለመግዛት ሲፈልግ ያንን ገንዘብ በስልኩ በቀላሉ አውጥቶ እዛ ባንክ ቤት ድረስ መሄድ ሳይጠበቅበት ወይም ደግሞ ቅርንጫፉ ድረስ መሄድ ሳይጠበቅበት በስልኩ ቤቱ ቁጭ ብሎ ማስተላለፍ ይችላል ማለት ነው። እንግዲህ ይሄ ዘመናዊነትን ይገልጽናል ማለት ነው። እንግዲህ ይሄ ዘመናዊነትን የሚገልጽ አንዱ የመሳሪያ አይነት ነው። ስለዚህ ቤት ቁጭ ብሎ ገበያን ሳይሄዱ ገበያ ማድረግ ቤት ቁጭ ብሎ ሱቅ ሳይላኩ ሱቅን ማድረግ የሚቻል ከሆነ በጣም ደስ የሚል ነገር ነው ማለት ነው። ስለዚህ በጣም ዘመናዊነትን የሚገልጽ በጣም ማህበራዊ እድገትን የሚያሳይ ግሮዝ እድገትን የሚያሳይ አንዱ መንገድ ነው ማለት ነው። ስለዚህ በስልክ ገንዘብን ትልካለህ ወይ የሚለው አዎ ገንዘብን እልካለሁ። ለምንድነው የምላከው ገንዘብ ለምን መላክ አስፈለገ? የምንለው የምናየው ደግሞ እንግዲህ ገንዘብን የምንልከው ከሰዎች ጋር ግንኙነት ካለን ከሰዎች ጋር የድርጅት ልውውጥ ወይም ሽያጭ ከሸጥን በኋላ ያን ገንዘብ እንልካለን ያ ሻጭ ከደረሰን በኋላ ያን ገንዘብ እንላላካለን ማለት ነው። ከዛ በተጨማሪ ደግሞ ሱቅ ላይ እቃ ስንገዛ እንልካለን ከዛ በተጨማሪ ደግሞ ብድር ሲኖርብን ያን ብድር ለመክፈል ገንዘብን በስልክ መላላክ እንችላለን ማለት ነው። እንግዲህ የተለያየ ሰው ብድር ሊበደር ይችላል ያን ብድር እንግዲህ ተመልሶ ለመክፈል ሲያስብ በገንዘብ በስልኩ በቀላሉ አውጥቶ መክፈል ይችላል ማለት ነው። እንግዲህ በስልክ ገንዘብን ትልካለህ ወይ ነው የሚለው ጥያቄ? አዎ ልካለሁ ግን በስልክ ገንዘብ መላክ አስተማማኝ ነው ወይ ለሚለው ጥያቄ እንግዲህ እንሂድ ደግሞ እንግዲህ በስልክ ገንዘብ መላክ አስተማማኝ ነው ወይ ወደ ሌላ ሰው አይሄድብኝም ወይ የሚል ጥያቄ ሊነሳ ይችላል? የት በተለይ እንግዲህ ይህንን ስናይ በስልክ ገንዘብ መላክ በእርግጥ የተወሰኑ ስህተቶች ካረግን ሊበላሽ ይችላል ወደ ሌላ ሰው ሊገባ ይችላል። ግን በጥንቃቄ መሙላት አለብን የቁጥሩን ቁጥሩን በትክክል አካውንቱን በትክክል ካስገባነው ሊሳሳት አይችልም ማለት ነው። ስለዚህ በትክክል የምንሰራ ከሆነ በትክክል የምናደርገው ከሆነ በትክክል የምንተገብረው ከሆነ ያ ነገር በጣም ቀላል ነው። በትክክል ሊገባልን ይችላል ማለት ነው። ስለዚህ ይሄ ነገር ቀልጣፋና አስተማማኝ ወደፊትም ሊበረታታና ሊሰራበት የበለጠ ሊተገበር የሚገባው አንዱ የዘመናዊነት መገለጫ በስልክ ገንዘብን የመላላክ ነው። ስለዚህ ይሄን ነገር የበለጠ መስራት እንችላለን የበለጠ ማሳደግ እንችላለን የበለጠ መተግበር እንችላለን ማለት ነው። ስለዚህ በስልክ ገንዘብ ትልካለህ ወይ በስልክ ገንዘብ ትላላካለህ ወይ ለሚለው ጥያቄ አዎ በስልክ ገንዘብ እልካለሁ እላላካለሁ ከደንበኞቼ ጋር ከ ከዘመዶቼ ጋር ገንዘብን እላላካለሁ ማለት ነው። ስለዚህ ገንዘብን መላክ በጣም

የጧት እለታዊ ተግባራችሁ ምንድነው? የሚል ሀሳብ አግኝቻለሁ እንግዲህ ይሄን ሀሳብ ለማብራራት እሞክራለሁ። እንግዲህ የጧት እለታዊ ተግባራችሁ ምንድነው ለሚለው ሀሳብ። እንግዲህ በጧት ተነስተን እኛ ልናደርጋቸው የምንችለው ነገር መጀመሪያ ከእንቅልፋችን እንነቃለን። ከእንቅልፋችን ቀነቃን በኋላ ወደ ሽንት ቤት ወይም ደግሞ ወደ መጸዳጃ ቤት እንሄዳለን። ከዛ በኋላ ያንን አርገን ከተመለስን በኋላ ፊታችንን እጃችንን በሳሙና መታጠብ አለብን። ምክንያቱም ፊታችንና እጃችንን በሳሙና ካልታጠብን ቫይረሶች ወይም የተለያዩ በሽታዎች ሊይዙን ስለሚችሉ። ፊታችንና እጃችንን በሳሙና በደንብ አሽተን መታጠብ አለብን ማለት ነው። ከዛ በኋላ እጃችንንና ፊታችንን ከታጠብን በኋላ ቁርስ ካለ ቁርሳችንን በልተን በደንብ የተመጣጠነ ቁርስ አሪፍ የሆነ ሻይጋ በደንብ ትኩስ የሆነ ሻይጋ በደንብ የተሰራ ቁርስ ያደረ ሳይሆን በጧት የተሰራ ቁርስ በልተን ወደ ስራ እንሄዳለን ማለት ነው። እና የጠዋት እለታዊ ተግባራችሁ ምንድነው? ለሚለው ለሚለው ጥያቄ የጧት ተግባራችን ከዛ ከቁርስ በፊት ስፖርት እንሰራለን የተለያዩ አካላዊ እንቅስቃሴዎችን እናደርጋለን። እንግዲህ ከእንቅስቃሴዎች መካከል እንግዲህ ሩጫ ሊሆን ይችላል። መጀመሪያው ዱፕ ዱፕ እንላለን ከዛ በኋላ በደንብ እንሮጥና ሰውነታችንን እና ሟሙቃለን ከዛ ሰውነታችንን ካሞሟቅን በኋላ እግር ኳስ እንጫወታለን ማለት ነው። እንግዲህ እግር ኳስ በጣም ደስ የሚል ጨዋታ ነው። ለአስራ አንድ ሆነን የምንጫወተው አስራ አንድ ለአስራ አንድ ሆነን በረኛ ያለው ጎል ያለው ኳስ ያለው ከዛ በኋላ ኳሱን እየመታን ወደ ሌላው ተቃራኒ ቡድን የምናስገባበት አንዱ የጨዋታ አይነት ነው። እና በጣም ደስ የሚል ጨዋታ ነው። እና ያንን የአካል ብቃት እንቅስቃሴ ካረግን በኋላ ከዛ በመመለስ ደግሞ ሌላ ደግሞ የመለጠጥ እንቅስቃሴዎችን እናደርጋለን። ጅምላስቲክ ይባላሉ እነዛን የጂምላስቲክ እንቅስቃሴዎችን በደንብ ከሰራና ከተነቃቃን ወይም ከአረግን በኋላ። ወደ ቁርሳችን ሂደን ቁርሳችንን በደንብ በልተን ተመጣጣኝ ለስፖርቱ የሚመጥን ምግብ ከበላን በኋላ ወደ ስራ እንሄዳለን ማለት ነው። እንግዲህ ቀናችንን ብሩህ የሚያደርግ ህይወታችንን የሚያፈካ የጧት ውሎ ማለት ይሄ ነው ማለት ነው። ከዛ በተጨማሪ ደግሞ በጧት ገና ከእንቅልፋችን እንደተነሳን ልንጸልይ ይገባል። ማለት እንግዲህ ጸሎት ከፈጣሪያችን ጋር የምንገናኝበት አንዱ መንገድ ነው። እንግዲህ ጸሎት ብናደርግ በጣም አሪፍ ነገር ነው። በጧት ተነስተን ከእንቅልፋችን እንደተነሳን ፈጣሪያችንን ልናመሰግነው ይገባና ፈጣሪያችንን በደንብ አመስግነን ከዛ በኋላ ወደ እለት ተእለት ተግባራችን መሄድ እንችላለን ማለት ነው። ስለዚህ የጧት እለታዊ ተግባራቸው ምንድነው? ለሚለው ጥያቄ የኔ ተግባር ሊሆን የሚችለው በጧት ተነስቼ ፊቴን ታጥቤ በደንብ ፊቴንና እጄን ታጥቤ ሽንት ቤት ሄጄ ከዛ በኋላ ደግሞ ቁርሴን በልቼ ከዛ በኋላ ወደ ትምህርት የምሄድበት ሁኔታ ነው። የሚኖረው እንግዲህ በደንብ ፊቴንና እጄን ታጥቤ ሽንት ቤት ሄጄ ከዛ በኋላ ደግሞ ቁርሴን በልቼ ከዛ በኋላ ወደ ትምህርት የምሄድበት ሁኔታ ነው የሚኖረው። እንግዲህ በጥዋት መነሳት አስፈላጊ ነው። እንግዲህ በጥዋት የማይነሳ ሰው ቀኑን ሙሉ ደብሮት ሊውል ይቺላል። ስለዚህ ቀኑን ሙሉ ደብሮት እንዳይውል ቀኑን ሙሉ ተደብርን እንዳንውል። ቀናችን ብሩ እንዲሆን ቀናችን የፈካ እንዲሆን በጧት ተነስተን የተለያዩ እንቅስቃሴዎችን አድርገን የተለያዩ የአካል ፍቃድ እንቅስቃሴዎችን አድርገን የተለያዩ ስፖርቶችን ሞክረን ሩጫዎችን ሩጣን የተለያዩ ዱብዱብ ብለን የተለያየ ሁኔታዎችን አድርገን በደንብ ተጣጥፈን ፊታችንን ሰውነታችን ታጥበን ከስፖርት መልስ ደግሞ ደስ በሚል ሻወር ወስደን በደንብ ታጥበን ከዛ በኋላ ወደ ስራችን ብንሄድ ቀናችን የፈካና ያማረ ይሆናል ማለት ነው። ከዛ በኋላ ሁላችንም ህይወታችን ራሱ ደስተኛ ይሆናል ማለት ነው። ስለዚህ ህይወታችን ደስተኛ ሆነን ለመኖር ህይወታችንን በደስታ ለመኖር እነዚህን ነገሮች ማድረግ ይገባናል ማለት ነው። ስለዚህ እነዚህን ነገሮችን በደንብ ተግብረን ህይወታችንን የፈካ እንዲሆን የህይወታችን ያማረ እንዲሆን ህይወታችን የሰመረ እንዲሆን የቤተሰቦቻችንን ህይወትም ያማረና የሰመረ እንዲሆን የነሱንም ህይወት ለመገንባት እንድንበቃ የነሱን ህይወት ለመርዳት እንድንበቃ ጥሩ የአእምሮ ብስለት እንዲኖረን የተለያዩ እንቅስቃሴዎችን የተለያዩ ስፖርቶችን የተለያዩ ግንዛቤዎችን ማኖር ይኖርብናል ማለት ነው። ስለዚህ የጧት እለታዊ ተግባራችሁ ምንድነው? ለሚለው

የምትወደው መተግበሪያ ምንድነው የሚል ጥያቄ ደርሶኛል እንግዲህ የተያያዙ ጥያቄዎችን በማንሳት እንጀምራለን። እንግዲህ መተግበሪያዎች ምንድን ናቸው መተግበሪያዎች እንዴት ይሰራሉ? መተግበሪያዎች ስንት አይነት ናቸው? የሚሉትን እንግዲህ በዚሁ አያይዘን ማንሳት እንችላለን ማለት ነው፤ እንግዲህ የተለያዩ ተግባሪዎች አሉ ከእነዚህም ውስጥ እንግዲህ አንደኛው ቲክቶክ አለ እንግዲህ ቲክቶክ በጣም ታዋቂ መተግበሪያ ነው፤ በአለም ላይ የተሰራጨ ብዙ ተከታይ ያለው በጣም ትልቅ ድርጅት የሆነ መተግበሪያ ነው። እንግዲህ ይህ መተግበሪያ ለምንድነው የሚጠቅመው ብለን ብናይ ደግሞ ይሄ ቲክቶክ እንግዲህ የሚጠቅመው የተለያዩ አጫጭር ቪዲዮዎችን ለማየት ነው። እንግዲህ ቲክቶክ ላይ ከገባን ብዙ አይነት ቪዲዮዎችን ማየት እንችላለን፤ የተለያዩ አስቄኝ አዝናኝ የተለያዩ ትምህርታዊ መንፈሳዊም ሆነ የተለያዩ እንደ ፍላጎታችን የሚያመጣልን የቲክቶክ አይነት ነገር ግን እነዚህ አጫጭር ቪዲዮዎች ናቸው። እና የሰውን አእምሮ በጣም የመሳብ አቅም ያላቸው እና የመያዝ አቅም የመቆጣጠር አቅም ያላቸው ናቸው። እና አጫጭር በመሆናቸው ምክንያት ወደ ላይ ስንላቸው ወደ ላይ ስንላቸው የማያልቁ የማያልቅ ነገር ግን የማይሰቹ ናቸው። እና እነዚህ ቲክቶክ በጣም ደስ የሚል ነው። ስለዚህ እኔ የምትወደው መተግበሪያ ምንድነው? ለሚሮጥ ጥያቄ እኔ የምወደው መተግበሪያ ቲክቶክ ነው የሚሆነው ማለት ነው። ስለዚህ ቲክቶክ በጣም ደስ የሚለኝ የመተግበሪያ አይነት ነው። ስለዚህ ይህን መተግበሪያ እጠቀመዋለሁ ማለት ነው። ከዚህ ከዛ በተጨማሪ ደግሞ ሌላ መተግበሪያዎቸ አሉ ከዛ ውስጥም ደግሞ ምንድነው ዩቲዩብ የሚባል መተግበሪያ አለ ዩቲዩብ እንግዲህ በጣም ደስ የሚል መተግበሪያ ነው፤ ለምን እንጠቀመዋለን ብንል እንግዲህ ዩቲዩብ እንግዲህ ለምን እንጠቀመዋለን ብባል የተለያዩ ቪዲዮዎችን፤ የተለያዩ ሙዚቃዎችን፤ የተለያዩ ጽሁፎችን፤ የተለያዩ መጽሐፎችን የምናገኝበት ቦታ ነው። እንግዲህ ከዛም አልፎ ደግሞ ኦንላይን ላይ ወይም ደግሞ ቀጥታ ስርጭት ላይ የተለያዩ ንባቦችን የምናነብበት ቪዲዮዎችን የምናይበት ድራማዎችን ጽሁፎችን የተለያዩ ቀጥታ ስርጭት ላይ የሚተላለፉ ነገሮችን ሁሉ የምናይበት መተግባሪያ ነው። እና በጣም ደስ የሚል መተግበሪያ ነው። እና አለማችን ማደጓን የሚያሳይ መተግበሪያ ነው። እና ይሄን መተግበር በጣም ደስ ይለኛል። ከዛ ባለፈ ደግሞ ፌስቡክ አለ፤ ፌስቡክም እንደዚሁ የተለያዩ ሰዎች የሚለቋቸውን ነገሮች ፎቶዎችን የተለያዩ ቪዲዮዎችን ሙዚቃዎችን የተለያዩ አስተማሪ ነገሮችን መጽሐፎችን የተለያዩ የሃይማኖት ይዘት ያላቸውን ሁኔታዎች ቪዲዮዎች የሚያሳይ አንድ የማህበራዊ መተግበሪያ ነው። እና ይህን መተግበሪያ በጣም ደስ ይለኛል፤ የምወደው መተግበሪያ ነው ማለት ነው። ስለዚህ ከዛ በተጨማሪ እና በአንደኛ ደረጃ ደግሞ የምወደው ግን ቴሌግራም የሚባለውን ነው ቴሌግራም እንግዲህ ብዙ ጥቅሞች አሉ፤ ቴሌግራም ብዙ ጥቅሞች አሉ ከእነዚህም መካከል የተለያዩ ቪዲዮዎችን፤ ፊልሞችን የተለያዩ ሙዚቃዎችን የተለያዩ ቪዲዮዎችን ወይም ድራማዎችን ልናወርድበት የምንችል አንድ መተግበሪያ ነው። ከዛ በተጨማሪ ደግሞ ለሰዎች ሜሴጅ የምንላላክበት መልእክት የምንጽፍበት ለሰዎች ከሰው ወደ ሰው የምንላክበት መጽሐፍ የምንችልበት ሜሴጅ ወይም ደግሞ መልእክት የምንጽፍበት አንዱ መሳሪያ ነው ማለት ነው። ከዛ በተጨማሪ ደግሞ ለምን ያገለግለናል ብንል በቪዲዮ ለማውራት ያገለግለናል ቪዲዮ ቀጥታ ስርጭት ላይ እርስ በእርስ ከጓደኞቼ ጋር ከቤተሰቦቻችን ጋር ወይም ከስራ ባልደረባችን ጋር በቪዲዮ ወይም ደግሞ በኦንላይን በቀጥታ ስርጭት ልንነጋገር ልናወራ የምንችልበት አንዱ መተግበሪያ ነው። ስለዚህ ይህ መተግበሪያ በጣም ደስ የሚል እና የሚያስደስት ለአጠቃቀም ምቹ የሆነ እና ለመጠቀምም አጓጊ የሆነ ደስ የሚል መተግበሪያ ነው። ስለዚህ እነዚህ መተግበሪያዎች አንድ ላይ የምናገኛቸው እንግዲህ ስማርት ፎን የምንጠቀም ከሆነ ነው። እንግዲህ ስማርት ፎን የምንጠቀም ከሆነ ላብቶፕ የምንጠቀም ከሆነ የተለያዩ ታብሌቶችን የምንጠቀም ከሆነ ይሄን ነገር ልናገኘው እንችላለን ነገር ግን ከዛ ውጪ ልናገኛቸው አንችልም ማለት ነው። ስለዚህ እነዚህን መተግባሪያዎች በአግባቡ ልንጠቀምባቸው ይገባል። ምክንያቱም በጣም አዳብት አዳብቲቭ ናቸውና ስለ በጣም ተላማጅ ናቸውና ሰውን ይስባሉ ስለዚህ በዛው ቀልጠን እንዳንቀር ልንጠነቀቅ ይገባል ማለት ነው፤ ምክንያቱም እነዚህ እኛን ሊያሰንፉን ይችላሉ፤ ከስራ ላይ ሊያስተጓጉሉን ይችላሉ። ምክንያቱም እነዚህን በጣም አብዝተን በምንጠቀም ሰዓት የኛ ስራ ሊበላሽ ይችላል። ስለዚህ የምትወደው መተግበሪያ ምንድነው ለሚለው ጥያቄ ነው የምወደው መተግበሪያ ቲክቶክ፣ ዩቲዩብ፣ ቴሌግራም እና የተለያዩ

የምትወደው ጣፋጭ ምግብ ምንድነው እኔ ተባልኩኝ እንግዲህ የምወደው ጣፋጭ ምግብ ምንድነው ለሚለው ጥያቄ እንግዲህ መልስ ሊሆን የሚችል ጣፋጭ ምግቦች ውስጥ እንግዲህ ምንድነው ሊሆን ይችላል ከረሜላ ሊሆን ይችላል እንግዲህ ከረሜላ በጣም ጣፋጭ ምግብ ነው ወይም ደግሞ ኬክ ሊሆን ይችላል ኬክ በጣም ደስ የሚል ሲበሉት ለስላሳ ለጤና ተስማሚ የሆነ በጣም ደስ የሚል የሚያምርና ውበት ያለው በቅልጽ በቅርጽ የሚሰራ በተመሳሳይ ለልደት የሚሆን በልደት ጊዜ በሰርግ ጊዜ በተለያዩ ዝግጅቶች ጊዜ የሚቀርብ አይነት ነው እንግዲህ ይሄ መግብ በጣም ደስ ይላል ኬክ ይባላል ሰው እንግዲህ ይህ ምግብ በጣም ደስ የሚል ነው በጣም ደስ ይላል እና ሰዎች ይሄን ምግብ በብዛት ይመገቡታል ይሄ መገብ እንግዲህ በጣም በብዛት በከተማዎች ላይ የሚገኝ እና በሱቆች ላይ በብዛት የሚሸጥ ነው እና የምግብ በጣም ደስ የሚል ነው ብዙ ክረሞች አሉት ብዙ ጣፋጭ ነገሮችን በውስጡ የያዘና በጣም የሚጣፍጥ ለአመጋገብ ምቹ የሆነ ለመጋገብ ምቹ የሆነ የምግብ አይነት ነው ስለዚህ ይሄን ምግብ የምንመገበው በማንኪያ ነው በማንኪያ አድርገን የምንመገበው አይነት ምግብ ነው ስለዚህ ይህን ምግብ በጣም እወደዋለሁ ማለት ነው እንግዲህ የምትወደው ጣፋጭ ምግብ ምንድነው ከተባርኩኝ እኔ የምወደው ጣፋጭ ምግብ ኬክ ነው ማለት ነው ስለዚህ ከዛ በመቀጠል ደግሞ ሌላው ምን እወዳለሁ ቢባል ደግሞ ሌላ ደግሞ ጣፋጭ ምግብ እንግዲህ እኔ ዶሮ እወዳለሁ እንግዲህ ዶሮ ወጥ በጣም ደስ የሚል ነው ባህላዊ ይሄ በኢትዮጵያ ዘንድ የሚታወቅ ባህላዊ የምግብ ነው እንግዲህ ይህ ምግብ በጣም ጣፋጭ እና በጣም አሰራሩም ደስ የሚል በጣም ባህላዊ የሆነ በጣም ብዙ ነገር ቅመማ ቅመም የሚገባበት በጣም ደስ የሚል ብዙ ስርዓትና ብዙ ተግባራት የሚደረጉበት የወጥ አይነት ነው ስለዚህ ይሄን ወጥ መብላት በጣም ደስ ያሰኛል ስለዚህ ይሄን ወጥ በጣም ደስ የሚልና የሚጣፍጥ አይነት የምግብ አይነት ነው ስለዚህ በብዙ ዘንድ የሚታወቅ በሀገራችን ኢትዮጵያ ብሎም ከእስከ ውጪ ድረስ እስከ ውጪ ሀገር ድረስ የሚታወቅ የምግብ አይነት ነው እና ይሄን ምግብ መመገብ በጣም ደስ ይላል እና ጣፋጭ ነው ከጣፋጭነቱም የተነሳ ሰው ሁሉ ይወደዋል ስለዚህ ይሄን ምግብ እወደዋለሁ ማለት ነው ከዛ በተጨማሪ ደግሞ እንግዲህ ሌላስ ምን ትወዳለህ ቢባል እንግዲህ በተጨማሪ ይሄ ምግብ ጣፋጭ ምግብ ምንድነው ቢባል ሌላ ወተት እወዳለሁ ወተት እንግዲህ በጣም ደስ የሚል የመጠጥ አይነት ነው። ወተት እንግዲህ በጣም ደስ የሚል የመጠጥ አይነት ነው ይሄ ወተት እንግዲህ ከላሞችና ከእንስሳት ተዋጽኦ ሲወልዱ የሚገኝ ነው እንግዲህ ይህ ምግብ በጣም ደስ የሚል ነው። አንዳንድ ጊዜ እንደ እርጎ ተደርጎ ይበላል አንዳንድ ጊዜ እንደ ወተት ይጠጣል እና ብዙ ተግባራት ያሉት ምግብ አይነት ነው እና በጣም ደስ ይላል። ሁሉም ሰው ይሄን ነገር ቢመገበውና ቢያየው ቢቀምሰው በጣም ደስ የሚልና የሚጣፍጥ መሆኑን ያውቃል ብዬ አስባለሁ። ብዙ ሰዎች ኢትዮጵያ ውስጥ ብዙ ሰዎች የሚጠቀሙት ነው። ነገር ግን ወደ ውጭ አንዳንድ ቦታዎች የማይታወቅ ሊሆን ይችላል። ስለዚህ ይሄን ነገር ቢረዱትና ቢጠቀሙት ብዬ አስባለሁ እና የምትወደው ጣፋጭ ምግብ ምንድነው ብዬ ብጠይቅ እኔ የምወደው ምግብ እኔ ኬክ ነው አንደኛ ሁለተኛ ደግሞ የዶሮ ወጥ አለ ሶስተኛ ደግሞ ወይ ወተት ተዋጽኦዎች አሉ እነሱን አይብ አለ እርጎ አለ የተለያዩ የወተት ተዋጾች አሉ እነሱን እወዳቸዋለሁ ነው ከዛ በተጨማሪ ደግሞ እንግዲህ ከዛ በተጨማሪ እኔ የምወደው ምግብ እንግዲህ ጎመን እወዳለሁ ጎመን እንግዲህ በባህላችን ዘንድ በጣም ታዋቂ የሆነ ከጓሮ ተተክሎ የሚበቅል አረንጓዴ የሆነ ተክል ነው እንግዲህ ይሄን ተክል እንቆርጥና በስርዓት አዘጋጅተን እንቀቅለዋለን ወይም ደግሞ እንጠብሰዋለን ከዛ በኋላ ከሽሮ ጋር ቀላቅለን ብንበለው በጣም ጣፋጭ ምግብ ነው። ያን ጊዜ ይህ ምግብ በጣም የሚጣፍጥና ለጤናም ተስማሚ የሆነ በሽታ ተከላካይ የሆነ ቃሪያም ይጨመርበታል ከዛ በኋላ ብዙ ቅመማ ቅመሞች ስለሚጨመርበት ከበሽታ የሚከላከል ለሰዎች ልጆች ጤናማ የሆነ የአመጋገብ ህይወት እንዲኖራቸው የሚረዳ የምግብ አይነት ነው ስለዚህ የምትወደው ጣፋጭ ምግብ ምንድነው ብዬ ብጠየቅ ኬክ እላለው ጎመን አለ፣ ዶሮ ወጥ አለ እና የተለያዩ ምግቦች አሉ።